ጥያቄው በመስመር ላይ ገዢ ነህ ነው የሚለው እና እኔ አዎ በመስመር ላይ ገዢ ነኝ። ብዙ ነገሮች በኦንላይን በመስመር ላይ ማለት ነው እገዛለሁ ለምሳሌ ምንድነው የምገዛው እኔ? ልብሶችን እገዛለሁ በመስመር ላይ ማለት ነው። እንደውም እኔ ሄጄ ምናምን ከመግዛት ይልቅ በመስመር ላይ መግዛት ነው የሚመቸኝ ምክንያቱም ስራ ያቀላል። ማለቴ እስከሚሄድ ምናምን እዛ ሱቅ ሄጄ ልብስ መርጬ ምናምን ከምገዛ ይልቅ እዛ በስልኬ ልብሶችን ልከውልኝ ምናምን መርጬ ምናምን ብገዛ እኔ ደስ ይለኛል እና ስራዬን ያቀለኛል ብዬ አስባለሁ። እና እኔ ምንድነው የማደርገው ለምሳሌ የሆነ ቴሌግራም አካውንት አለ አንዳንድ ዌብሳይቶች ምናምን አላቸው እና በዛ የትላይ አይነት ልብሶችን ምናምን ሲልኩ እዛ ቴሌግራም ቻናላቸውም ጆይን አድርጊ ምናምን ማለት ነው። እዛ የምፈልገው አይነት ልብስ ካለ በመስመር ላይ ነው የምገዛው ስልክ ቁጥራቸው እዛ ስላለ ደውዬ ምናምን ዋጋ ጠይቄ ከተስማማኝ እገዛለሁ ማለት ነው አንዳንዴ ያመጡልኛል አብዛኛው ጊዜ በነፃ ነው የሚያደርሱት ቅርብ አካባቢ ምናምን ከሆነ ከቦታው በነፃ ነው የሚያመጡት እንደውም አሁን ላይ እንደዛ ነው እየሆነ ያለው ማለት ይቻላል። ሌላ ነገራችሁም ከልብስ በተጨማሪም ለምሳሌ የትምህርት ቁሳቁሶች እንደ ደብተር ኖትቡክ ማች ኖት የሚጻፍበት ስክሪብቶ ምናምን የመሳሰሉትን በኦንላይን ነው የሚሸጡት ማለቴ በመስመር ላይ ይሸጡ እንዳላቸው ምናምን ያላቸውን አይነት ደብተሮች ምናምን የተለያዩ አይነት ያወጡና እሱን ነገር አይተን ምናምን እንገዛለን ማለት ነው። እና እሱ አሪፍ ይመስለኛል ማለቴ ሱቅ ለሱቅ ዞሮ ዋጋ ዋጋው ጠይቀው ምናምን ከመግዛት ይልቅ እዛ ዋጋውም ስለሚጽፉበት ለምሳሌ አንድ ልብስ ካለች ዋጋው ይሄ ነው ብለው ይጽፉበታል ከታች ማለት ነው ስለዚህ ከተስማማ መግዛት ነው። ጠይቄ ጠይቄ ምናምን ማለትም አይጠበቅብህም መጠየቅም ሄደህ ዞራ ሱቅ ላይ ምናምን ስንት ነው ዋጋ ይሄ ልብስ ምናምን እያልክ እንትን መንከራተት መንከራተት አይጠበቅብህም ማለት ነው። እና እኔ አሪፍ ነው ብዬ አስባለሁ እና ገዢ ነኝ እኔ በመስመር ላይ ልብሶችም ቅድም እዳርኩት የትምህርት ቁሳቁሶች ኢቭን በተጨማሪ ላፕቶፕ በራሱ በመስመር ላይ ለመዝጋት አስቢያለሁ። ከኢባይ ወይ ደግሞ ከሌላ ኢትዮጵያውያ ውስጥ ካሉ ሱቆች አሁን ላፕቶፕ ልገዛ እያሰብኩ ነው እና ስልክ ለመግዛት እያሰብኩ ነው ልቀይር ነው። ማለቴ ስልኬና ላፕቶፔ እያስቸጎሩ ማለት ብዙ አመት ነው ያደረጉት ስልኬ ሶስት አመት ነው ላፕቶፔ ደግሞ አንድ አምስት አመት ምናምን አድርጋለች እና አዲስ ላይ የተሻለ ለመግዛት እያሰብኩ ስለሆነ እንደውም እሱንም በምስመር ላይ ለመግዛት ነው እያሰብክ ያለሁት እንደውም ዋጋ ምናምንም ማየት ጀምሪያለሁ በመስመር ላይ ማለት ነው። እና አብዛኛው ነገር የምገዛው እኔ በመስመር ላይ ነው ምክንያቱም በቃ ስራ እሱ በጣም ስለሚያቀለው በዛ ነው የምገዛው። ሌላ ነገር ደግሞ እንደ ኮስሞቲክስ ምናምን የመሳሰሉት ለምሳሌ እንደ ሊፕ ግሎስ እንደዛ የፀጉር ማሳያዣ አንዳንድ ነገሮች የሆነ የጆሮ ጌጥ የጌጥን የአንገት ሀብል ምናምን ራሱ እኔ በእንትን ነው የምገዛው። ሰዓት በኦንዳን ማለት ነው በመስመር ላይ እኔ በቃ ብዙ ማለት እንደዛ የሚሸጡ አይነት ቴሌግራም ቻናላቸው ምናምን ጆይን አደርጋለሁ ከዛ የሚያወጡት አንዳንድ አዲስ አዲስ የመጣ ፋሽን የሚያወጡት አይና ከተመቸኝ ገዛለሁ ካልተመቸኝ ደግሞ በቃ ተወዋለሁ ደግሞ ዋጋቸውም በቃ ማለቴ ከመንከራተት ይልቅ ትንሽ ጨምር አድርገህም ቢሆን በዛ መግዛት ይሻላል ብዬ አስባለሁ ደግሞ ዋጋቸውም ተመጣጣኝ ነው። አብዛኛው ጊዜ እንደውም ሀገራችን ውስጥ እንደዛ የሚሸጡት የሆነ ሱቅ ምናምን ሳይከራዩ ማለቴ ሱቃቸው ወይ ደግሞ እዛም መሃል ከተማ ያልሆነ ማለት ብዙም የማይሸጥላቸው መሰለኝ እንትን የሚያደርጉት እዛ በኦንላይን ምናምን የሚሸጡት አብዛኛው ጊዜ ማለት በመስመር ላይ የሚሸጡት እነሱ ናቸው። ማለት የቤት ክራይ ምናምን ትንሽ ወደድ ስለሚል መሃል ከተማ ላይ እዛ ሱቃቸው ወይም በደንብ ለገበያ የማይመች ምናምን ሲሆን በመስመር ላይ ነው አብዛኛው ጊዜ የሚሸጡት ከዛ ትንሽ ዋጋቸውም የተሻለ ነው ብዬ አስባለሁ ከዛ ከመሃል ከተማ ሄደህ ምናምን ከምትገዛው ይልቅ በመስመር ላይ የሚገዛው ደግሞ በነፃ ነው የሚያደርሱት አሁን የሆነ ልብስ የሆነ ከወደድኩት ምናምን ለመግዛት ካሰብኩ ካናገርኳቸው በነፃ ነው የሚያደርሱት። እና አብዛኛው እቃ እኔ በአሁን ሰዓት እንደዉም እምገዛው እንደዛ እንደዛ በማድረግ ነው ይሄን የጀመርኩት ደግሞ በዚህ ስድስት ወር ውስጥ ነው በዚህ ስድስት ወር ውስጥ በቃ የኔ የአኗኗር ስታይል ተቀይሯል ማለት ይቻላል። በቃ ምክንያቱም በቃ የምገዛው በኦንላይን ምናምን ሆኗል በመስመር ማለት ነው

ጥያቄው ጥራት ያለው ስራ ማቅረብ ትችላለህ ነው የሚለው። ጥያቄው ማለት ነው ጥራት ያለው ስራ ማቅረብ ትችላለህ ወይ? አዎ እኔ እንደውም ሁሌ የማቀርበው ስራ ጥራት ያለው ስራ ነው የሆነ ጥራት የሌለው ስራ ምንም አይመቸኝም ማለቴ። ሌላ ሰውም ለኔ የሆነ ነገር ብፈልግ ጥራት የሌለው ስራ ሰርቶ እንዲሰጠኝ አልፈልግም እኔም ራሱ ጥራት የሌለው ስራ ለሌላ ሰው ማቅረብ አልፈልግም። እንደውም ቤታችን ውስጥ ሱቅ አለ። የወላጆቼ ማለት ነው የልብስ ቤት ነው የሀበሻ የኢትዮጵያ የሀበሻ ልብስ ነው የሚሸጥበት ከዛ ሁሌ ለወላጆቼ ምንድነው የምላቸው? በቃ ዋጋቸ ዋጋ ዋጋውን ራወይም ዋጋውን በውድ ሆኖ ጥራት ያለው ልብስ ማቅረብ አለብን ምናምን ብዬ ሁሌ ነው የምነግራቸው። ለነገሩ ቤታችንም እኔ ከመንገር ከመንገሬ በፊትም እንደዛ ነው የሚያደርጉት። ግን አንዳንዴ የሆነ ከሌላው አንፃር ምናምን ሲያዩት ሰዎች በቃ እዛ ለምሳሌ አንድ ልብስ አስር ሺህ ምናምን ቤታችን የሚሸጥ ከሆነ ሌላ ሱቅ ሰባት ሺህ ክ ሲባሉ ሰዎቹ ከ በቃ ጥራት እንደውም አብዛኛው ሰው አያይም ብዬ አስባለሁ አልፎ አልፎ ነው ትንሽ ከመቶ ሰላሳ ፐርሰንቱ ነው ጥራት የሚመርጣው። ከዋጋ ይልቅ ማለት ነው። ከዛ ምንድነው ምንድነው? የሚያደርጉት ሌላ ልብስ ለምሳሌ ሌላ ቤት ሰባት ሺህ የሚሸጥ ከሆነ እዛው ይገዛሉ ሰዎች ማለት ነው። ከዛ ቦኃላ አንዳንዴ እናቴ ምን ትላለች? አይ በቃ እንደዛ አይነት ጨ ማለቴ ጥራቱ ብዙም ጥራቱ አሪፍ ያልሆነ ልብስ ከዛ በሰባት ሺህ ብንሸጠው ይሻላል እየከሰርን እኮ ነው ምናምን ነው የምትለው አንዳንዴ እናቴ እንደዛ ስትል እኔ አይ በቃ ለምን እንደዛ ይሆናል? ባይገዙትም ራሱ እስ እ ያንን ጥራት እንደሌለው ሲያውቁ ይመጣሉ ምናምን ነው የምላት ሁሌ በቃ ውድ ሆኖ ራሱ ውድ ሆኖ ጥራቱ የጠበቀ ነገር እንዲሆን ነው የምነግራት ሁሌ ማለት ነው። ከዛ ግን ይሄን ይሄን እንዳደርግ የገፋፋኝ ደግሞ እኔ ብዙ ጊዜ እንደዛ ስላጋጠመኝ ነው የሆነ እቃ ዋጋው ደህና ነው ርካሽ ነው ምናምን ብዬ ገዝቼ ከዛ ጥራቱ ምንም ጥራት የሌለው ነገር ገዝቼ ስለማውቅ ነው። ለምሳሌ አንዴ ምንድነው ያረኩት? ማር ማር ሀገራችን ውስጥ የሆነ ክ ውድ ነው ማለቴ ማር ያ ትክክለኛ ማር ከሆነ እስከ ሁለት ሺህ ምናምን ነው ለአንድ ኪሎ ማለት ነው። ከዛ አንዴ ምንድነው ያደረኩት እዛ መንገድ ላይ ማር የሚሸጡ ሰዎች ነበሩና ስንት ነው ስላቸው? ለአንድ ኪሎ አምስት መቶ ብር አሉኝ ከዛ ወይኔ በቃ ማር አምስት መቶ ብር አንድ ሺህ አምስት መቶ እኮ ቀነስኩ ምናምን ብዬ በአምስት መቶ አንድ ኪሎ እገዛለሁ። ከዛ ቤት አምጥቼ ሳየው በቃ ስኳር ብቻ ነው ምንም ማር ራሱ አላስገቡበትም ስኳር ነው ማለት ነው። እና በጣም ነበር የተናደድኩት። ማለቴ ስኳር እኮ ለአንድ ኪሎ መቶ ሃምሳ ብር ነው ከዛ ለ በመቶ ሃምሳ ብር እዛ አቅልጠው ምናምን ስኳሩን ሶስት መቶ ሃምሳ ብር ጨምሬ አምስት መቶ ገዛሁ ማለት ነው። ከዛ በዛ በጣም ስለተናደድኩ የሆነ ጥራት እኔ ራሱ ጥራት ያለው አሁን በቃ ርካሽ ከሆነ ራሱ ዋጋው የሆነ ነገር በቃ ጥራት የለውም ብዬ ነው የማስበው። ከማሩ በኋላ ማር አምስት መቶ ለአንድ ኪሎ ሲሉኝ ደግሞ ጥራት የሌለው ማር በዛ ገዝቼ ስመጣ ስኳር እንደሆነ ሳውቀው ከዛ በኋላ የሆነ ነገር እቃ ለመግዛት አስቤ ርካሽ ካሉኝ በቃ አሃ ኦሪጅናል አይደለም ኮፒ ነው የሚሆነው ምናምን ብዬ አልገዛም። ጭራሽ ማለት ነው። ግን ደግሞ ልክ ነው ለምሳሌ አንድ አይፎን ስልክ ስልሳ ሺህ ምናምን ዋጋው እያለ ለምሳሌ ስድስት ሺህ ቢለኝ ግን አይፎን ነው ቢለኝ ያው ያው እንትኑን ቢያሳየኝ ሎጎውን ምናምን ቢያሳየኝ እንዴት ልገዛ እችላለሁ? ምክንያቱም የማይመስል ነገር ነው በስድስት ሺህ በስድስት ሺህ አይፎን ስልክ አይገዛም አይደል? ስለዚህ የሆነ ማለቴ አንዳንዴ ኮፒ እንዳይሆን ጥራት የሌለው ምናምን መጠንቀቅ አለብን ማለት ነው። ስለዚህ እኔ ለራሴ ብዙ ነ ብዙ ጊዜ እንደዛ ስላጋጠመኝ ጥራት የሌለው ነገር አላቀርብም ጥራት ያለው ሆኖ እንደውም እኔ የማቀርበው ጥራት ያለው ሆኖ ውድ ነው የማደርገው የምር ማለቴ አይመጣጠንም እንደው አይመጣጠንም በርካሽ ልሸጠው ልሽጠው ካልኩ ያ ያወጣሁትን ድካም የከፈልኩበትን ነገር ማግኘት አልችልም። ምክንያቱም የሆነ ቢዝነስ ምናምን ስንል እኮ ሰዎችን እያረካን ሰዎች የሚፈልጉትን ነገር እያቀረብን እኛም የሆነ ትርፍ ማግኘት አለብን አይደል የነጋዴውን የአቅራቢውን እና የተጠቃሚውን ዲሎት ያሟላ መሆን አለበት አንድ ቢዝነስ ማለት ነው። ስለዚህ ያ የተጠቀሚውን ዲሎት አሁን ጥራት ያለውን ስራ በማቅረብ አረካለሁ ማለት ነው። ሰዎችን በ በስራዬ እንዲረኩ አደርጋለሁ እኔ ደግሞ የግድ ትርፍ ማግኘት ስላለብኝ የግድ ያወጣሁትን ድካም ማግኘት ስላለብኝ ዋ ዋጋውን ትንሽ ከእቃው ጋር የሚመጣጠን መሆን አለበት እንጂ ዋጋው ርካሽ አድርጌ ራሴ እየከሰርኩ ሰዎችን ማርካት አልችልም። ስለዚህ ሰዎችንም ደስ እንዲላቸው እያደረኩ እኔንም የስራዬን መ

ጥያቄው? ጥያቄው የመንገድህን ስም ታውቀዋለህ ወይ ነው የሚለው አዎ ማለቴ የመንገዴን ስም ስም አውቃለሁ። ምንድነው የሚባለው ለምሳሌ ከትምህርት ቤታችን እኔ አዎ የዩኒቨርሲቲ ተማሪ ነኝ። ከዛ ግቢ ውስጥ ግቢው በጣም ሰፊ ነው በጣም ማለት ነው ከዛም ከዶርም ወደ ሶስት በር አለው። በርዋን በርቱ በር ስሪ ተብሎ ነው የሚከፋፈለው ሶስት በር ከዛ አንደኛው በር ትሉ ትሉ ድምቱ መውጫ በር ነው የሚባለው። ከዛ ያ መንገዱም የትሉ ድምቱ መንገድ ነው የሚባለው። መንገዱ ያ አንደኛው በር መውጫ ማለት ነው። ሁለተኛው በር መውጫ ደግሞ ቅልንጦ በር ነው የሚባለው። ከዛ መንገድም የቅልንጦ በር መውጫ መንገድ ነው የሚባለው። ሶስተኛ ደግሞ አሃ ሶስተኛ ስሙን አላውቀውም አሁን አንድም አላውቀው ስም አገኘው ማለት ነው። እሺ ሶስተኛው አላውቀውም ስሙ እስካሁን አላውቀውም ግን ለማወቅ እመክራለሁ አብዛኛው ጊዜ ለመመሃረን ለመመሃረኖች እና ለሰራተኞች ምናምን ነው የሚፈቀደው በዛ ተማሪዎች እንዲወጡ በዛ አይፈቀድም ለዛ ነው። ስሙን የማላውቀው አንዴ ብቻ ነው ሄጄበት የማውቀው እሱም ራሱ ጥበቃዎቹ እምቢ አናስገባም ምናምን ብለውኝ ውጭ ነበርኩና። ስገባ አይ መግባታችን ዙሪ በሌለኛው በር ግቢ ምናምን ሲሉኝ ሩቅ ነው ደግሞ ከአንዱ በር ወደ አንዱ በር ለመዞር በጣም ሩቅ ነው ሰፊ ነው ግቢው ማለት ነው። ከዛ ለምኛቸው ምናምን ነው ያስገቡኝ ማለት ነው በዛ መሰለኝ ስሙን የማላውቀው ያ በር ስሪ በር ሶስተኛው በር ማለት ነው። ሁለተኛው አንደኛውና ሁለተኛው ግን ትሉ ዲምቱና ቅሊንጦ ነው የሚባለው። እና አውቀዋለሁ እዛ ድሮም ያለው ድሮ ማለቴ እንትን ሁለተኛ ክፍል ምናምን እያለሁ ደግሞ ከትምህርቴ ቤቴ ወደ ቤት ለመሄድ መንገዱ ምንድነው? የሚባለው ዳሮ ዳሮ አስፓልት ነው የሚባለው ያ መንገድ ማለት ነው አስፋልት ነው አዲስ የተሰራ። አስፋልት መንገድ ነው ከዛ ዳሮ አስፋልት ነው የሚባለው። አስፋልቲም ይባላል። ከዛ ሌላ ደግሞ ምንድነው አንዳንዴ ግራ የሚገባኝ ግን አሁን የመንገድህን ስም ታውቃለህ ሲል የሆነ ነገር ትዝ አለኝ ምንድነው? አሁን የሆነ ፎርም ምናምን ስንሞላ ይሆናል ለምሳሌ የባንክ የባንክ ኢንፎርሜሽን ምናምን ስናስገባ ለምሳሌ የት ክፍለ ከተማ ነህ? ክልል ሀገር ምናምን ብለው ጠቅሰው እዛ የመንገድህን ስም የመንገድ ስም እና የቁጥር ቁጥሩ ምንድነው የሚባለው ምናምን ብለው ይጠይቃሉ። እና እሱን ጊዜ ያን ጊዜ አብዛኛው ጊዜ ያየሁት ነገር ምንድነው? ከእኛ ከምንጠራው የመንገዳችን ስምና በመንግስት ከሚባለው ይለያያል አብዛኛው ጊዜ ማለት ነው። አሁን እኔ የት የትሉ ድምቱ መንገድ አልኩት እንጂ ሌላ ስም ይኖረዋል ብዬ አስባለሁ እና ያ በመንግስት የወጣ ስም ማለቴ ይሄ ይሄ ቦታ ይሄ መንገድ ይሄ ነው ስሙ ምናምን ተብሎ ቁጥር ምናምን ይወጣለታል አይደል? መንገድ የሆነ አንዱም የቤት ቁጥር ምናምንም ይሰጣል ያ የመንገዱ ቁጥርም ይሰጣል መሰለኝ እሱ አንዳንዴ ኢትዮጵያ ውስጥ ብዙ የተለመደ አይደለም እውነቱን ለመናገር ሌላ ሀገር ውስጥ አዎ የቤት ቁጥር የመንገድ ቁጥር ምናምን ስም ምናምን ደህና በመንግስት ይወጣል ሰዎችም ያውቁታል ብዬ አስባለሁ። እኔ አሁን ሁሌም የምቸገረው እዛም የባንክ ኢንፎርሜሽን ወይም የሌላ ነገር ስሞላ ወይም ስኮላርሺፕ ምናምን ራሱ ስሞላ የቤት ቁጥር ይሉኛል አሁን የቤት ቁጥር ራሱ ባለፈው አመት ነው የተሰጠው እንጂ ከዛ በፊት የቤት ቁጥር አልነበረውም ቤታችን ማለት ነው። አምና ነበር የቤት ቁጥር ራሱ የጻፉበት ማለት ነው። እና የመንገድ ቁጥር ራሱ የመንገድ ቁጥር የመንገዱ ስም የአስፋልቱ ስም ምናምን ብዙ ጊዜ በመንግስት አይወጣም እዛ ሀገራችን ውስጥ ማለት ነው። ስለዚህ እኛ ከምንለውና እነሱ ከሚባለው በመንግስት ራሱ የሚባል ከሆነ ራሱ ወጥቶለት ከሆነ ራሱ እኛን አናቀውም እኛ እዚህ ነዋሪዎች ሆነን ምን እንደሚባል የመንገዳችን ስም አናውቀውም። ስለዚህ ሁሌ ግራ መጋባት ምናምን ይታያል እዛ ፎርም ምናምን ሲሞላ የሆነ አካውንት ምናምን ሲሞላ በቃ ግራ መጋባት አለ። የሆነ ፖስታል ኮድም ራሱ እኔ አሁን የክልሌን አላውቀውም አንዳንድ ክልሎች ራሱ የሌላቸው አሉ። በቃ ዝም ብሎ በአዲስ አበባ አንድ ፊክስድ የሆነ አንድ በቃ ቋሚ ሆነ በዛም የሚሞላበት አጋጣሚ አለ። እና ይህ ነገ ትንሽ ግራ የማጋባት ሁኔታ አዝማሚያ አለው። እና አንዳንዴ የመንገዴ የመንገዴ ስም ራሱ ዝም ብዬ በተለምዶ ነው የምጠራው እንጂ። ያ በመንገስቱ የወጣ ትክክለኛ እሱ ምናምን ተብሎ እዛ አካውንት ውስጥ ምናምን እዛ የህጋዊ የሚሞላበት ላላውቅ

ጥያቄው ጠዋት በስራ ምን ታደርጋለህ ነው የሚለው? እኔ በጠዋት ምንድነው የማደርገው ጠዋት እነሳ እና መጀመሪያ እኔን ደግሞ የጧት ሰው አይደለሁም እውነት ለመናገር ጠዋት አስራ ሁለት ሰዓት ምናምን ተነስቼ የሆነ ስራ ምናምን ለመስራት የሚታሰብ ነገር ነው በቃ የምነሳው። እንደውም አሁን አሁን ዩኒቨርሲቲ ስገባ ሳልወድ በግዴ አስራ ሁለት ተኩል አንድ ሰዓት ምናምን መነሳት ጀምሬያለሁ ድሮ ቤት እያለው ሶስት ተኩል አራት ሰዓት ምናምን የቀኑ ማለት ነው እናቴ ቆርስ ሰርታ ምናምን ተነሺ እያለች ሶስቴ አራቴ ካልተቀሰቀስኩ አልነሳም ነበር ድሮ ማለት ነው። ከዚህ በዚህ ስድስት ወር ውስጥ ገን ምንድነው ማድረግ የጀመርኩት ሳሎድ ክላስ ምናምን ስለሚኖረን አንዳንዴም ቁርስ እንዳያመልጠኝ ብዬ ምናምን አንድ ሰዓት ነው የምነሳው ከእንቅልፌ ማለት ነው ከዛ እስከ ሁለት ሰዓት ፊቴን እታጠባለሁ የሆነ አልጋዬን አነጥፋለሁ አነጣጥፋለሁ ምናምን ማለት ነው እንጂ ድሮ አልነሳም ነበር ሶስት ተኩል አራት ሰዓት ነው የምነሳው። ግን ፈተና ሲኖረኝ ፈተና ሲኖረኝ ግን በጧቱ ነው የምንነሳው ማለት ነው። አስር ሰዓት እንነሳለው አንዳንዴ የሌሊት ማለት ነው የሌሊቱ አስር ሰዓት እንነሳና በጧቱ አነባለሁ ለምሳሌ ማታ አሁን እያጠናው ካመሸው እስከ ስድስት ሰዓት ምናምን አጠና እና ከዛ ስድስት ሰዓት ሲደርስ በጣም ነው የሚደክመኝ ማለቴ እንቅልፌ ባይመጣ ራሱ ድክም ይለኛል የሆነ ማጥናት ይሰለቸኛል። ምክንያቱም አንዳንዴ ዝም ብለን እያጠናን ብንውል ምናምን ዝም ብለን እያጠናን ውለን ብናድር የሆነ በደንብ ላንይዘው እንችላለን ምክንያቱም የሆነ ትንሽ እረፍት ያስፈልጋል መሃል መሃል ላይ እረፍት ካላደረግን በደንብ አያዝልንም ማለት ነው። ስለዚህ ምን ማድረግ አለብን? ለምሳሌ ትንሽ አጥንተን ትንሽ እረፍት መውሰድ ምናምን አስፈላጊ ነው። ብዬ አስባለሁ እኔ ግን አብዛኛው ጊዜ እንትን ስለማደርግ ከፈተና በፊት ማልቴ ፈተና ገና አንድ ወር ምናምን ሲቀረው ወይም ሁለት ሳምንት ምናምን አላጠናም በቃ ነገ ፈተና አለ ሲባል ዛሬ እያጠናሁ እውል እና ማታም ትንሽ አጠናለሁ ከዛ ሄጄ እፈትናለሁ እንጂ እኔ ከፈትና በፊት የማንበብ እንትን ልምድ ልምዴ የለኝም። በቃ ከፈተና ገና ነው ከተባለ ዝም ነው የምለው በቃ እጅ ያጣምሬ ወይም ሌላ ነገር ነው የማደርገው እንጂ ፈተና ሳይደርስ የማጥናት ልምዱ የለኝም ስለዚህ ምንድነው የማደርገው? ፈተና ነገ ነው ስባል ዛሬ እያጥናሁ እውልና ለምሳሌ ነገ ከሆነ ፈተናዬ ዛሬ ቀን ሙሉ እያጥናሁ እውልና ከዛ እስከ ስድስት ሰዓት ደግሞ አጠናለሁ። እስከ ስድስት ሰዓት ማታ ሲሆን ማለት ነው ከዛ ማታ ስድስት ሰዓት ሲሆን እንቅልፌ ባይመጣ ራሱ በቃ ለመተኛት እሞክራለሁ። ከዛ አራት ሰዓት ምናምን ተኝቼ አስር ሰዓት እነሳለሁ አስር ሰዓት ጠዋት ተነስቼ ነገ ከሆነ ፈተናዬ ዛሬ ቀን ሙሉ እያጥናሁ እውልና ከዛ እስከ ስድስት ሰዓት ደግሞ አጠናለሁ እስከ ስድስት ሰዓት ማታ ሲሆን ማለት ነው ከዛ ማታ ስድስት ሰዓት ሲሆን እንቅልፌ ባይመጣ ራሱ በቃ ለመተኛት እሞክራለሁ ከዛ አራት ሰዓት ምናምን ተኝቼ አስር ሰዓት እነሳለሁ። አስር ሰዓት ጠዋት ተነስቼ ያልገባኝ ነገር እና ግር ያለኝ ነገር ማታ ሳጠና ግር ያለኝ ወይ ደግሞ የቀረኝ ትንሽ ቀርቶኝ ከሆነ ጥያቄውን ለመስራት ምናምን ጠዋት አስር ሰዓት እነሳና ጠዋት ነው የማደርገው እና የጠዋት ስራዬ ፈተና ሲኖረኝ ማጥናት ነው በቃ ማለት ያልገባኝ ነገር ምናምን አጥናለሁ ማለት ነው። እናም እሱን ነገር አሪፍ እንደሆነ ገብቶኛል ምክንያቱም ተረድቻለሁ ምክንያቱም ጠዋት ሰውነታችን አእምሮአችን የሆነ አዲስ ጉልበት ይዞ ስለምንነሳ የመረዳት ችሎታችን ከፍተኛ ነው የሚሆነው የሆነ ነገር ማለት ነው ስለዚህ አሪፍ ነው ብዬ አስባለሁ። ይሄ ብቻ ነው ጥሩ ልምድ ያለኝ ፈተና ካልሆንኩ ግን በቃ ተኝቼ አረፍድና ከዛ ጠዋት እነሳለሁ። አልጋዬን አነጥፋለሁ ራሴ ከዛ በቃ ወደ ቁርስ ነው የምሄደው ቁርሴን እበላለሁ ከቁርስ በኋላ ደግሞ ወይም ክላስ ካለኝ ወደ ክላስ ነው የምንሄደው ካልሆነ ደግሞ ሌላ ስራዬ ነው የምሰራው ማለት ነው። ግን ዩኒቨርሲቲ ከመግባቴ በፊት እቤት እያለ ማለት ነው ጠዋት ቁርስ የመስራት ልምዱ የለኝም ማለቴ ሁሌ ቁርሴን ሌላ ሰው ነው የሚሰራልኝ። ግን ተነስቼ ቤት ከሆንኩ ማለት ነው አልጋዬን አነጣጥፌ ሻወር ምናምን እወስድና ከዛ ቁርሴን በልቼ ከቁርስ በኋላ ግን ያ ቁርስ የተበላበትን እቃ የቤታችን ሁሉ ማለት ነው እኔ ብቻ የበላሁበት ሳይሆን ወላጆቼም ሌላ ሰውም ምናምን የበላበትን እቃ አጥባለሁ እቃ አጥባለሁ ከዛ በኋላ ደግሞ ቤት አጸዳለሁ ክረምት ምናምን ሲሆን ማለት ነው። በጧቱ ማለት ነው ከዛ አንዳንዴ ደግሞ በጧቱ ምሳ ምሳም እሰራለሁ ለምሳሌ ወደሆነ ቦታ የምትላክ ምናምን ከሆነ ማንም ምሳ ስለማይሰራ ምሳ ሰርቼ ነው የምሄደው በጠዋቱ ማለት ነው። እና አንዳንዴ ደግሞ ክረምት ሲሆን ምን አደርጋለሁ? እናቴ ወደ ስራ የምትሄድ ከሆነ እና ወይም ወደ ሌላ ቦታ ለመሄድ ካሰበች እናቴ በጧት ተነስቼ እሷ ይዛው የምትሄድ ነገር ለምሳሌ ምሳ ከሆነ እጠቅሳለሁ ወይ ደግሞ የሚያስፈልጋትን ነገር እቃ ምናምን ከሆነም ጥርንፊ ምናምን አስቀምጣለሁ ማለት ነው። እና እሱን የማድረግ

ጥያቄው ስራዎችን በቅደም ተከተል ታስቀምጣለህ ወይ ነው የሚለው? ይሄ ጥያቄ አዎ ደግሞ አስፈላጊ ጥያቄ ነው። ስራዎችን በቅደም ተከተል ማስቀመጥ ደግሞ ተገቢ ነው አሪፍ ነው። ስራ ቶሎ ቶሎ ለመጨረስ ምናምን በፕሮግራም በእቅድ ምናምን ሲሆን ስራ አሪፍ ነው ሁሉንም ስራዎችን ለመስራት ያግዛል ብዬ አስባለሁ። እና እኔ ስራዎችን በቅደም ተከተል የማስቀመጥ ልምድ አለኝ ብዬ አስባለሁ ግን በጣም ጥሩ አይደለም። እኔ አሁን ማታ ስትተኛ ነገ እንዲህ አደርጋለሁ እንዲህ አደርጋለሁ ምናምን ብዬ አስብና ግን ሁሉንም አላደርገውም ግን ግማሹንም ቢያንስ አደርጋለሁ እንደዛ ብዬ በቅደም ተከተት ካስቀመጥኩህ ማለት ነው። ግን ማታ ስተኛ እንደዛ በቅደም ተከተት ካላስቀመጥኩ ግን ጠዋት አንድም ስራ ሳልሰራ ምናምን ይመሽብኛል በቃ እንዴት ቀኑ እንዳለፈ ራሱ የማላውቅበት ጊዜ አለ። ስለዚህ ስራዎችን በቅደም ተከተል ማስቀመጥ ግዴታ ነው ብዬ አስባለሁ። እኔ ደግሞ አብዛኛው ጊዜ አስቀምጣለሁ ለምሳሌ ነገ ክላስ ካለኝ ከዛ በኋላ ደግሞ ስራ ምናምን ካለኝ ምንድነው? የማደርገው ማታ ነገ ጠዋት ተነስቼ እንዲህ አደርጋለሁ ከዛ እንዲህ አደርጋለሁ ምናምን ብዬ ቅደም ተከተል አስቀምጥና ከዛ በቅደም ተከተል ነው የምሰራው ማለት ነው። ከዛ አንዳንዴ ግን ምንድነው የሚያጋጥመኝ? የሆነ ያልተጠበቀ ነገር ያጋጥመኛል አንድ የሆነ ሌላ እቅድ የሚያበላሽ ነገር ምናምን ይፈጠራል አንዳንዴ ማለት ነው። ግን እንደዛም ሆኖ ለማስተካከል ነው የምሞክረው ለምሳሌ ነገ እስከ ስድስት ሰዓት ክላስ አለኝ ከጠዋት እስከ ስድስት ሰዓት ከሁለት ተኩል እስከ ስድስት ተኩል ክላስ ካለኝ ከዛ እስከ ስምንት ምናምን ምሳ በላለው ከዛ ከስምንት ጀምሮ እስከ አስራ ሁለት ሰዓት የሆነ የቤት ስራ ሊሆን ይችላል። ወይ ደግሞ ሌላ ስራ ለምሳሌ እኔ አንዳንዴ ኦንላይን ስራ እሰራለሁ እሱንም ልሰራ ለመስራት ሊሆን ይችላል። ወይ ደግሞ ለጥናትም ሊሆን ይችላል። ከስምንት እስከ አስራ ሁለት እንዲህ አደርጋለሁ ብል ለምሳሌ ከስምንት አራት ሰዓት ነው የሚያስፈልገኝ ለሌለኛው ስራ እንበል ለምሳሌ ከስምንት እስከ ዘጠኝ የሆነ ጉዳይ ቢያጋጥመኝ እስከ ስድስት እስከ ስድስት ተኩል እሺ ክላስ ነኝ። የሆነ ነገር ቢያጋጥመኝም መቅረቴ መቅረት ብዙ ጊዜ አልቀርም ከክላስ ማለቴ ክላስን ነው የማስቀድመው ከዛ እስከ ስምንት ሰዓት ደግሞ አብዛኛው ጊዜ ምሳዬ ምናምን እየበላው ነው ማለት ነው። ከዛ ስምንት ሰዓት ለምሳሌ እስከ አስራ ሁለት አጥናለሁ አራት ሰዓት ብዬ ካሰብኩ ግን እንደ አጋጣሚ የሆነ ነገር ካጋጠመኝ ማለት ነው። እስከ ዘጠኝ ለምሳሌ የሆነ ነገር አጋጥሞኝ እንበልና አንድ ሰዓት አይደለም ሰዓት አጠፋው አይደል? ስለዚህ በአራት ሰዓት ደግሞ ስራውን መጨረስ አለብኝ። ከዛ ምንድነው የማደርገው? ከስምንት እስከ አስራ ሁለት የነበረችውን ከዘጠኝ እስከ አንድ ሰዓት አደርጋታለሁ ማለት ነው። ከዛ ከአንድ ሰዓት ጀምሮ ሌላው ስራ ደግሞ እንዲህ እየደፋ ማለት ነው። አንዳንድ ሰዓት እየጨመርኩ ያ የምተኛበት ለምሳሌ አራት ሰዓት የምተኛ ከነበረ እንደ ኖርማሉ እንደለመጥኩት አራት ሰዓት ምናምን የምተኛ ከነበር አንድ ሰዓት የተቃጠለችብኝን ሰዓት ለማካካስ ስል አምስት ሰዓት ምናምን እንተኛለን ማለት ነው አብዛኛው ጊዜ እንደዛ ነው የማደርገው። አሁን አሁን ግን እኔ በቃ የሆነ እቅዴ እያበላሸው መስሎ እየተሰማኝ ነው ማለት አንዳንዴ አስተላልፋለሁ ስራ አቅዴ አቅጄ ምናምን በቅደም ተከተል አስቀምጬ አስተላልፋለሁ። እንደውም ነገ ምንድነው የምታደርጊው? ነገ ታደርጊዋለሽ ምናምን ብዬ ለራሴ አታልልና ነገ አደጋለሁ ምናምን ብዬ አንዳንዴ በቃ ነገ ነገ እያልኩ አንድ ወርም ሳስራው የቆየሁት ነገር አለ የምርም በቃ አንዳንዴ በጣም ነው ነገ ነገ አደርገዋለሁ በኋላ አደርገዋለሁ ምናምን የምንለው ነገር በጣም ጎጂ ነው። ማለቴ የሆነ ጊዜ ካለን በቃ የዛን ማድረግ አለብን ነገ ሌላ ነገር ሊፈጠር ስለሚችል ደግሞ ነገ ደግሞ ሌላ ቀን ነው ሌላ ነገር ሊፈጠር ይችላል። ስለዚህ አሁን ጊዜ እያለን ማድረግ ያለብን ነገር የግድ ከሆነ ማደርግ አለብን ብዬ አስባለሁ። እና አብዛኛው ጊዜ ደግሞ ስራዎችን በቅደም ተከተል ማስቀመጥ የሆነ ውጤታማ እንድትሆን ያደርጋል ብዬ አስባለሁ። ምክንያቱም እኔ በህይወቴ አይቼዋለሁ በቅድም ተከተል ስራዬን እየሰራሁ እያለ በቃ ውጤታማ ነበርኩ አሁን ራሱ እንደ ድሮ አይደለሁም። የምህር ድሮ እኔ በቃ አንድ ደቂቃ ራሱን እንዲቃጠልብኝ አልፈልግም ነበር በቃ እንቅልፌም ቢሆን ሰውቸ ምናምን በቅደም ትከተል ነበር የምጓዙ ማለት ነው። አሁን አሁን ግን በቃ መዘግየት እያሳየሁ ነው ማለቴ እዘገያለሁ ነገ አደርገዋለሁ በኋላ ምናምን እያልኩ ማስተላለፍ በቃ የለመደብኝ ነው። እና ይሄ ላይ ውጤታዊ ውጤታማ እንዳልሆን እያደረገኝ ነው ብዬ አስባለሁ። ግን የተሻልኩ ነኝ ደህና አስቀምጣለሁ ስራዎችን በቅደም ተከተል አስቀምጣለሁ ደህና ነኝ። ብዬ ግን አስባለሁ

ጥያቄው ቤትህን ምን ያህል ጊዜ ታጸዳለህ ነው የሚለው? እኔ ቤቴን በቀን ሁለቴ ነው የማጸዳው ማለቴ በቀን ሁለቴ ስል። አጸዳዱ ይለያያል የምር ግን አሁን ጠዋት ከተነሳው ጠዋት ተነስቼ እጠርገዋለሁ መጀመሪያ መጠረጊያ አድርጌ ከዛም እወለውለዋለሁ መወልወያ ምናምን አርጌ እወለውለውና ከዛም ጠዋት በቃ በጠዋቱ ተነሽቼ ነው እንደዛ ማረግም ማለት ነው ከዛ ጽድት ይላል። ከዛ ማታ ምናምን ሲሆን ግን አንዳንዴ አልወለወል አልወለወልም ብል አልወለወለውም ግን እጠርገዋለሁ መጥረጊያ አርጌ እጠርገዋለሁ። ከቆሸሸ ምናምን ግን በጣም ከቆሸሸ ግን አንዳንዴም እወለውለዋለሁ። ከዛ ቤት ቤት ጽዳት ስንል ግን በአጠቃላይ የሆነ እሱን የሆነ ሁሌ የማደርገው ነገር ነው። ግን ቤት ጸዳታ ስንል አንዳንዴ ሁሉንም እቃ ማጠብ ሁሉም የቤት እቃ የቢት እቃ ስል እዛ አብዛኛው ጊዜ የምንጠቀምበት የሆነም ልብስ ማጠብ ቤቴ የቆሸሸ ልብስ ምናምን ማጠብ ምናምን ሲሆን ግን አንዳንዴ በሳምንት አንዴ ነው የማረገው። አንዳንዴ ደግሞ በወር አንዴም የሚሆንበት ጊዜ አለ። ምክንያቱም ሁሉንም ለማጽዳት ብዙ ጊዜ ስለሚወስድ እና አንዴ ለምሳሌ አንድ አሁን ብርድ ልብስ ለምሳሌ ብርድ ልብስ በየሳምንት አይታጠብም አንዳንዴ በሁለት ሳምንት። ወይም በአንድ ወርም የሚታጠብበት ጊዜ አለ። እውነቱን ለመናገር ከዛ ግን ደግሞ እንዲህ ነው ለምሳሌ አንድ ብርድ ልብስ በሁለት ሳምንት ለሁለት ሳምንት ከተጠቀምን በሁለት ሳምንት ደግሞ ሌላ ብርድ ልብስ እንጠቀምና ከዛ በወር አንዴ ጠቅለል ተደርጎ ይታጠባል ማለት ነው። ደግሞ እሱ ነገር ስራ ማለቴ አንድ ስራ ላይ አሁን በየሳምንቱ ብናጥብ ኖሮ ጊዜያችንን እናቃጥል ነበር። ሌላ ስራ በተለይ ላለው ሰው ለምሳሌ አሁን እኔ ሌላ ስራ አለኝ። እንደተጨማሪ ነው የቤት ስራ ምናምን የምሰራ ማለት ነው። ስለዚህ ስራዬ ላይ እንቅፋት ሊሆንብኝ ነበር። ሁሌ ልብስም እማጥብ ብሆን ኖሮ ምናምን ስራዬ ላይ እንቅፋት ይሆናል ብዬ አስባለሁ ስለዚህ በወር አንዴ ነው እኔ ልብሶች ምናምን የማጥበው ማለት ነው። እና ቤት የማጸዳው ደግሞ ቅድም እንዳልኩት በቀን ሁለቴ ነው ቤታችን የሚጸዳ ማለት ነው የሚወለወለው በቀን አንዴ ጠዋት ጠዋት ነው። መጥረጊያ ምናምን ተደርጎ እሚጠረገው ደግሞ በቀን ሁለቴ ነው። ሌላ ሌላ ነገር ደግሞ እንትን አሁን እቃ ምናምን አደል ይቆሽሻል አሁን የበላንበት ምናምን እቃ ካለ እሱንም በቀን አንዴ ወይ ሁለቴ ይታጠባል። አንዳንዴ ደግሞ ቤት ማጽዳት የሆነ የሚያስለች ስራ ይሆናል ማለቴ በቃ አንድ ሲደጋገም አንድ አይነት ስራ በተደጋጋሚ ጊዜ ሲደረግ ሊሰለች ይችላል ግን አንዳንዴ ቻል እያረግን መስራትም አሪፍ ነው ብዬ አስባለሁ። ቤት ጽዳት ግን መቼ ነው ደስ የሚለኝ እኔ? ባዓል ምናምን ሲደርስ ባዓል ሲደርስ ሁሉንም ቤት የቤት እቃዎች ያሉትን ይጸዳሉ። ልብስ ይታጠባል ሁሉንም ልብስ የቆሸሸ ምናምን ደግሞ ቤትም ተጸድቶ ምናምን የሆነ አዲስ ነገር ይደረጋል ለምሳሌ እንደ ዲኮር ምናምን ስለሚሰራ እንደ መዋቢያም አሁን እንደ አበባ ምናምን ይደረጋል ለበአል ሲሆን ማለት ነው። አንዳንዴ የልደት ባዓል ሲሆን ደግሞ እንትን ይደረጋል። የገና ዛፍ የገና ዛፍ ይደረጋል። እሱን ነገር ቤት ቤት ጽዳት ላይ ነው የሚጠቀለለው። የምርም እና ያ ባዓል ባዓል ሲደርስ ቤት ማጽዳት በጣም ነው ደስ የሚለኝ ከዛ ደግሞ አብረን ከእናቴ ጋር ነው ቤት የምናጸዳው። ከዛ በቃ ለበአል ፏ አርገን ምናምን አጽድተን የሆነ አውበን ቤቱን ውብ አርገነው ምናምን የሆነው እንትን ደግሞ የሆነ ስዕል ስዕል ሰቅለን ምናምን እንደዛ ነው የምናደርገው። ለባአል ሲሆን እና ቤት ለባአል ሲጸዳ በጣም ነው ደስ የሚለው ማለት ነው። ደግሞ ቤትም ሁሌ ማጽዳት አሪፍ ነው ብዬ አስባለሁ። ደግሞ የሆነ ቤት ተጸድቶ ምናምን የቤት ሽቶ ተደርጎ ምናምን ደስ ይላል የሆነ ሌላም ነገር አለ። የቤት ሽቶ በኢትዮጵያ ባህላዊ ባህላዊ ደግሞ የሆነ እጣን አለ። ለቤት ምናምን የሚደረግ ማለት ነው። እሱንም ማድረግ ይቻላል የበፊቱን ማድረግ ይቻላል። እና እሱ ነገር ለምሳሌ ቶሎዶ ምናምን ቤት እሱ ነገር ሲደረግ ሽታውም ቤቱም ደስ ይላል። ያ ቤትም ጽድት ብሎ እንደዛ ስታየው ለማየት አይን አይንህን በቃ ጥግብ ነው የሚለው። ያ ቤት ተጸድቶ ስታይ በጣም ነው ደስ የሚለው። እና ደስ ይለኛል ቤት ማጽዳት ማለት ነው። ስለዚህ ቤቴን እማጸዳው አብዛኛው ጊዜ በቀን ሁለቴ ነው የምወለውለው።

ጥያቄው የትኛውን ወቅት ትወዳለህ ነው የሚለው? እኔ የምወደው ወቅት ማለት ነው። በጣም የምወደው ወቅት ከመስከረም ጥቅምት መስከረም አይደለም ክረምት ነው የምወደው። እውነቱን ለመናገር ክረምት ነው ለነገሩ መስከረምም እስከ መስከረም ሃያ ነው ወይስ ሃያ ሶስት እርግጠኛ አይደለሁም። ትግራይ ላይ አይደለም ኢትዮጵያ ውስጥ በአጠቃላይ ትግራይ ብቻ አይደለም ኢትዮጵያ ውስጥ በአጠቃላይ እስከ መስከረም ሃያ አንድ ወይም ሃያ ሶስት ምናምን አካባቢ ክረምት ነው የሚባለው። አዎ ከሰኔ ጀምሮ ከሰኔ ሃያ እስከ መስከረም ሃያ ሶስት መሰለኝ እርግጠኛ አይደለሁም ክረምት ነው የሚባለው። እና ክረምት በጣም ነው የምወደው። አንደኛ ለምንድነው የምትወጂው ተብዬ ብጠየቅ ማለት ነው? በእርግጠኝነት የምመልሰው ክረምት ለምንድነው የምወደው ድሮም ተማሪ እያለው ለነገሩ አሁንም ተማሪ ነኝ። ግን በቃ ሁሌ አሁንም ቢሆን ለነገሩ በቃ አሁንም ቢሆን ማለት ነው ክረምንት የምወድበት ቀን አንደኛ ምክንያት ማለት ነው። ትምህርት ስለሌለ ነው ክረምት በቃ ክረምት ትምህርት እረፍት ስለሆን ነው። አንደኛ የምወደው ከዛ ሁለተኛ ደግሞ በጣም ተወዳጅ የሚያደርገው ክረምት ደግሞ ለኔ። ዝናብ ይዘንባል ከዛ ዝናብ ሲዘንብ የሆነ ዘንቦ ምናምን ሲያቋርጥ ያለው ዝናብ ዘንቦ ከዛ በኋላ ፀሀይ ሲወጣ ምናምን ያለው ድባብ በጣም ነው ደስ የሚለኝ በቃ በጣም ነው ደስ የሚለኝ ማለት ነው። በቃ ዝናብ ሲዘንብ ራሱ በጣም ደስ ይለኛል ቤት ውስጥ ሽምብራ ይቆላል ቤታችን ውስጥ ማለት ነው። ከዛ ቡና ይፈላል ሽምብራ የቡና ቆርስ ተደርጎ ሀምባሻ ምናምንም ይደረጋል ግን ዝናብ ሲሆን ዝናብ ሲጥል ማለት ነው። አብዛኛው ጊዜ የሚደረገው ቤታችን ሽምብራ ነው የሚቆላው በቃ የሆነ ሽምብራ በቃ ደረቅ ነው። ደረቅ ነው ከዛ በጣም ነው የሚጣፍጠውም እኔ በጣም ነው ደስ የሚለኝ ያ ድባቡ ማለት ነው። ከዛ ከዛ በኋላ ደግሞ ያለው እንትን ዝናብ ከጣለ በኋላ ፀሀይ ሲወጣ ያለው ድባብ በጣም ነው ደስ የሚለኝ የዛኔ አንዳንዴ እኮ ራሱ ዝናብ እየጣለ ውጭ የምወጣበት ሰዓት አለ እናቴ በጣም ነው የምትቆጣኝ እንደዛ ሳደርግ ግን በቃ ደስ ይለኛል። ዝናብ ሲጥል ማየት ደስ ስለሚለኝ ውጭ የምወጣበት ጊዜም አለ። ከዛ ቤታችን ደግሞ እንትን አሁን ዝናብ ሲጥል ሰውን የማይወደው እንደውም ክረምት ለምንድነው የማትወዱት ምናምን ብለው ሰዎች አንዳንዶቹ ብትጠይቃቸው እርግጠኛ ሆኜ የሚመልሱት መልስ ምንድነው? ጭቃ ነው ነው የሚሉት። ቤታችን ግን ጭቃ የለም ማለቴ እንትን ነው አስፓልት ነው ከዛ ከበራችን ወጥተን አስፓልት ስለሆነ በቃ ጭቃም አያስቸግረንም ማለት ነው። እና በጣም ነው ደስ የሚለኝ ክረምት ላይ ማለት ነው። ከዛ ክረምት ደግሞ ከትምህርት እረፍት ስለምንወስድ እና በዛውም ዝናብ ስለምወድ እኔ ምናምን ለዛ መሰለኝ ደግሞ ክረምት ክረምት ብቻ የሚበላ አይነት ፍራፍሬ አለ ኢትዮጵያ ውስጥ ማለት ነው። ሌላ ጊዜ የማይበላ ግን በክረምት ብቻ እንትን ፍሬውን የሚሰጥ አይነት ተክል አለ በለስ ነው የሚባለው ያ ተክል አብዛኛው ጊዜ በትግራይ ክልል ነው የሚታወቀው። በለስ የሚባለው እና አንዳንዴም አዲስ አበባም አለ ግን ከትግራይ ክልል ነው የሚሄደው መሰለኝ የሚሄደው ወደ አዲስ አበባ ማለት ነው። እና ያ በለስ የሚባለው ደግሞ በቃ ዝናብ ሲጠል ሰው የሚታየው በለስ መግዛት ነው በቃ ጭራሽ የሚሸጡት ራሱ እነዛ በለስ የሚሸጡት ዝናብ ከጣለ ይጨምሩበታል ዋጋ ማለት ነው። ለአንድ በለስ አሁን ላይ አስር ብር ደርሷል ድሮ አምስት ብር ምናምን ነበር አሁን ላይ አስር ብር ደርሷል እና ዝናብ ከጣለ አስራ አምስት ያደርጉታል አስር ብር ለአንድ በለስ ማለት ነው በአንድ በኪሎ ምናምን አይደለም የሚሸጠው በፍሬ ነው የሚሸጠው። ለአንድ ፍሬ ምናምን ከዛ ለአንድ በለስ አስር ብር ነበር ከነበረ ውሃ ምናምን ከጣለ አስራ አምስት ነው የሚሸጡት። ከዛ በቃ እሱን በለስም ደግሞ እኔ በጣም ነው የምወደው። ክረምት ሲሆን ወይኔ መቼ ነው ክረምት የሚሆነው ለመብላት በቃ እጓጓለሁ አንዳንዴ ማለት ነው። አሁን ራሱ አሁን ጥር ላይ ነን ጥር አዎ ጥር ላይ ነን ክረምት ለመድረስ አንድ አራት ወር ምናምን አምስት ወር ይቀረናል አዎ አምስት ወር ይቀረናል። እና በጣም ነው የጓጓሁት አሁንም አለ አሁንም ጭራሹኑ ለክረምት የጓጓሁበት ምክንያት ከቤትም ርቄ ስላለው ወላጆቼ ምናምን አሁን እያገኝኋቸው ስላልሆነ ክረምት ላይ ነው የማገኛቸው እና ለዛም ነው አሁን በጣም የጓጓሁት ክረምት ማለት ነው። እና ለኔ ክረምት በቃ የሆነ የተለየ ወቅት ነው በቃ በጣም ደስ የሚለኝ። በቃ የሆነ ከጓደኞቼ ጋር ራሱ በደንብ የምንገናኘው ክረምት ላይ ሲሆን ነው። ምክንያቱም ከዛ እንትን ላይ ከመስከረም እስከ ሰኔ ትምህርት ምናምን ስለሆን በቃ አንገናኝም ማለት ይቻላል። ስለዚህ ክረምት ክረምት ነው የምንገናኘው በዛ በጣም ነው ደስ የሚለኝ በቃ ከጓደኞቼ

ጥያቄው የቤትህ ልዩ የሆነ መቀመጫ አለህ ወይ ነው የሚለው በቤት እኔ ልዩ የሆነ መቀመጫ የለኝም እውነቱን ለመናገር ማለቴ እንትን ነው እኔ ልጅ ነች ብሎ ስለሚያስቡ ወላጆቼ ማለቴ ለልጅ ደግሞ ልዩ መቀመጫ አይሰጥም ኢትዮጵያ ውስጥ ደግሞም ልዩ መቀመጫ ያስፈልገኛል ብዬ አላስብም ምክንያቱም ማለት በቃ ሄጄ ሶፋ ውስጥ ነው ሄጄ ሶፋ ላይ ነው የምቀመጠው አባቴም እንደዛው እናቴም እንደዛው ወላጆቼ ራሱ እንዲህ ልዩ መቀመጫ ምናምን የላቸውም አሁን ቤታችን ውስጥ አንድ አባት ስለሆነ አዎ አባት አባቴ አባቴ ስለሆነ አከብረዋለሁ እናቴም እንደዛው ግን አባቴ በቃ የተከበረ ሰው ስለሆነ ምናምን ተብሎ ሌላ የነገስታት አይነት መቀበጫ ምናምን የለውም ዝም ብለን ሁላችንም ሄደን ሶፋ ላይ ሶፋ ላይ ነው የምንቀመጠው እንጂ ግን ልዩ መቀመጫ ስንል ግን አሁን አባቴ የሆነ ማዕድ ምናምን ሲዘጋጅ እራት ምናምን ምሳ ቁርስ ምናምን ሲሆን እዛ የመብለያ መቀመጫ አለ አይደል ጠረጴዛ ምናምን እዛ ፊት ለፊት ነው እናቴና አባቴ ፊት ለፊት ነው የሚቀመጡት እኛ ከ እንትን እዛ ልጆች ልጆች የሆኑ ደግሞ እዛ እንትን ላይ ማለት ነው ግን አብዛኛው ጊዜ እንግዳ ምናምን ካለብን ነው እንጂ እኔ አባቴ እናቴ እና ሌላም አጋዥም አለችን አራታችን ሆነን ነው አብዛኛው ጊዜ የምንበላው እንጂ ሌላ ሰው የለንም እንግዳ ከመጣ ግን አንዳንዴ አንዳንድ አብዛኛው ጊዜ ግን ቤታችን እንግዳ ስለሚመጣው ብዙ ጊዜ አራታችን ሆነን ብቻ የመብላት እድላችን ትንሽ ነው፤ ስለዚህ አባቴና እናቴ አብዛኛው ቤት ከፊት ለፊት ነው የሚቀመጡት ሁለት አለ አይደል ከዛ የቀረን እዛ ሌላው ወንበር ላይ እንቀመጣለን ማለት ነው ግን ለሌላ ቀን ምናምን ዝም ብለን ሁላችንም ሶፋ ላይ ነው የምንቀመጠው፤ ለአባቴ ተብሎ ሌላ ወንበር የለም፤ ለእናቴም ተብሎ ለልጆቹም ተብሎ ምናምን የሚቀመጥ አይነት ወንበር ምናምን የለም እና የኔ የሆነ ልዩ መቀመጫ የለኝም። ወይ ደግሞ ክፍሌ ውስጥ አሁን ክፍሌ ውስጥ ወንበር አለ ክፍሌ ውስጥ እና አንድ ሶፋም አለ አንድ ጠረጴዛ አለ እና አልጋ ብቻ ነው እና አዎ ቁም ሳጥንም አለ ከዛ ያ ምናልባት እዛ ክፍሌ ውስጥ ያለችው ሶፋና ወንበር እና ጠርጴዛ ምናልባት የኔ ልዩ መቀመጫ ሊሆን ይችላል እንጂ ሌላ ነገር የለም ግን አንዳንዴ የሆነ ማለት ቤታችን የሆነ ማካበድ ምናምን የሚባል ነገር የለም አሁን አባቴ በቃ እኔ ከአባቴ ጋር የማወራው እንደ ጓደኛ ከእናቴና ከአባቴ ጋር የማወራቸው በቃ እንደ ጓደኞቼ አድርጌ ነው እንጂ አንዳንዴ ጭራሽ እንደ ሌላው ቤት አሁን ሌላው ቤት ምናምን አብዛኛው ጊዜ ኢትዮጵያ ላይ በተለይ ምን አለ አባት በጣም ነው የሚከበር የሚፈራ አዎ አባቴ እና እናቴ በጣም ነው የማከብራቸው ግን እነሱን ያላሉኝ ነገር አላደርግም ግን ግን ደግሞ እንደ ሌላው ቤት አሁን ለምሳሌ ፈተና አሪፍ ካልሰራሁ በቃ ደባብቄ እንዳያዩት ምናምን አልልም እነግራቸውና ከዛ መፍትሄ እንፈልግበታለን እንጂ ዝም ብዬ የሆነ ነገር እንደ ሌላው አይነት ማካበል ምናምን የለም እና ለዛ መሰለኝም ቤታችን ላይ ይሄ የልጆች መቀመጫ ነው ይሄ የአባትይሄ የእናት ነው ተብሎ የማይከፈለው ለዛም መሰለኝ እና ባገኘሁበት ቦታ ሄጄ ነው የምቀመጠው በቃ ሌላ ቤትም እንደዛው ቤቴም እንደዛው፤ ቤቴ ራሱ በቃ አንዳንዴ የምቀመጥበት ቦታ እና ሌላም ሁሌ አንድ ቦታ ላይ አይደለም ሁሌ የምቀመጠው ሁሌ የምቀመጥበት ይለያያል፤ አንዴ የሆነ ቦታ እቀመጣለሁ አንዴ ደግሞ የሆነ ቦታ ላይ እቀመጣለሁ እንጂ የሆነ የኔ ተብሎ የተለየ አይነት መቀመጫ የለም እና ይሄም አሪፍ ነው ብዬ አስባለሁ ደግሞ እንደዛ ሲኖር የሆነም ግን ምናልባት የት ላይ የመቀመጫ ቢኖር ምንድነው የሚፈጠረው ምንም አይፈጠርም አይደል ምንም የተለየ ነገር የሚፈጠር አይመስለኝም ለዛ ነው ሳድግ ራሱ የቤታችን አይነት ስታይል መከተል ማለት ሳድግ ሳይሆን አሁን እንኳን እሺ አድጌያለሁ አዎ አስራ ዘጠኝ አመቴ ሆኖኛል ግን ዝም ብዬ የራሴ ቤት ምናምን ሲኖረኝ ራሱ ምናልባት ልጆች ምናምን ከወለድኩ ራሱ እንደ ቤታችን አይነት ስታይል ምከተል ይመስለኛል ማለቴ የሆነ ቀለል ያለ ኑሮ ማካበት ምናምን የሌለው ማለት ነው። እንደዛ ሲሆን ኑሮ ደግሞ አሪፍ ይመስለኛል ማለቴ በሁሉም ነገር ማካበት አሪፍ አይደለም ብዬ አስባለሁ ምክንያቱም እንትን ነው ምንም ለውጥ አያመጣም ስለዚህ ባናካብድ አሪፍ ይመስለኛል ለዛ ስለማናካብድ ቤታችን ይመስለኛል የኔ ሆነ የተለየ ቦታ የሌለኝ ማለት ነው እና ይሄ ይመስላል ቤት

ጥያቄው ምን አይነት ስልክ ትጠቀማለህ ነው የሚለው? እኔ የምጠቀመው አይነት ስልክ ስማርት ስልክ ሆኖ ኣንድሮይድ ነው አንድሮይድ ነው ከዛ ኢንፊኒክስ ነው የሚባለው ከሁለት አመት በፊት ነው የገዛሁት ማለት ነው። ከሁለት ከሁለት ነው ወይም ከሶስት አመት መሰለኝ ወይ ከሁለት ወይ ከሶስት አመት በፊት ነው የገዛሁት። አሪፍ ስልክ ነው የነበረው ድሮ አሁን ላይ ግን እምቢ እያለኝ ነው። አንዳንዴ ስታክ ያደርጋል አንዳንዴ ደግሞ በቃ የሆነ ፕሮሰስ ለማድረግ ትንሽ ይዘገያል ምናምን ማለት ነው። አሁን ላይ ጭራሽ እንትን እኔ ስፕሊት አፕ ስክሪን ለመጠቀም ፈልጌ ራሱ በቃ ሞዴሉ አይሰራም። ሌላ እንደ ሳምሰን ግን ምናምን ነው የሚሰሩት እንጂ ኢንፊኒክስ ላይ አይሰራም ስፒሊት አፕ ሪከርድ ማለት ነው። ከዛ እሱ ነገር ያስቸገረኝ ነው አንዳንዴ አሁን ሳጠና ቻት ጂፒቲ ምናምን ሰርች ለማድረግ መጽሐፉም ተከፍቶ ያቻችሁ ቤትም ሲከፈት በዛ ሁለቱንም እያነጻጸርኩኝ ለማጥናት አስቤ አልሰራ ብሎናል እና እንደዛ ሲለኝ በቃ ካንተ ወር በፊት ነበር እንደዛ አምቢ። እንደማይሰራ ሳውቀው ሌላ ስልክ ለመግዛት እያሰብኩ ነበር ጭራሽ አሁን አሁን ደግሞ ስታክ በጣም እያደረገብኝ ነው። እና በጣም መስራት ልሰራበት አልቻልኩም ስልኬ ማለት ነው ስለዚህ ሌላ ስልክ ለመግዛት አስቤያለሁ። አሁን ሌላ ስልክ ለመግዛት ያሰብኩት ደግሞ አይፎን ነው አይፎን አሪፍ አይፎን እገዛና ከዛ ለአምስት አመት እጠቀምበታለሁ ብዬ አስባለሁ ማለቴ ከዩኒቨርሲቲ እስከምመረቅ ድረስ። አራት አመት ምናምን አለኝ አሁን ለመመረቅ ማለት ነው ስለዚህ ለአራት አመት አንዴ እገዛና ለአራት አመት እጠቀምበታለሁ ብዬ አስባለሁ። እና አሁን ላይ ስልኬ እምቢ እያለኝ ስለሆነ ሌላ ስልክ ለመግዛት እያሰብኩ ነው ማለት ነው። አሁን እየተጠቀምኩበት ያለሁት ስልክ ግን በቃ ማለቴ እንትን ስድሳ አራት ጂቢ ስቶሬጅ ነው ያለው። ራሙ ደግሞ ሁለት ነው መሰለኝ አራት ነው እኔ እንጃ አራት መሰለኝ ራሙ አራት ወይም ሁለት መሰለኝ እና እሱ መሰለኝ በደንብም ፕሮሰስ ፈጣን እንዳይሆን ያደረገው ያለው ራሙ አራት ወይም ሁለት ሁለት ነው እንዴ አንዱ ወይ ሁለት ነው ወይ አራት ነው? ግን ሁለት ይመስለኛል ሁለት መሆኑ መሰለኝ በደንብ ፈጣን ፕሮሰሱ በጣም እያደረገው ያልሆነው ማለት ነው። እናም እኔ አሁን ስልክ ለመግዛት አንደኛ ክራይቴሪያ የማደርገው ራሙ ስንት ነው የሚለው ነው? ስቶሬጁ ሳይሆን በቃ ስቶሬጁ እኮ ሌላ ሃድ ዲስክ ምናምን ጨምረን ራሱ መጨመር እንችላለን። አሁን ለምሳሌ እኔ አሁን ሚሞሪ ምናምን ብገዛ አሁን መቶ ሃያ ጂቢ ምናምን የሚይዝ ሚሞሪ አለ። ከዛ በላይም አለ መሰለኝ እኔ እንጃ ከዛ እሱን ነገር ብገዛ አሁን ስቶሪጁ የሆነ ብዙ ነገር ሊያስቀምጥልኝ ይችላል ግን ራሙ ግን እኔእንጃ የሚቻልበት ወይም አለ አሁን እኔ ራሙ ላስተካክለውብል ይሄ ስልክ የሚስተካከልበት እድል እንዳለ ወይም እንደሌለ ኢንፎርሜሽን የሆነም የለኝም። ግን እኔ አሁን ከአሁን በኋላ ስልክ ስገዛ ራሙ ስንት ነው ምናምን ብዬ በደንብ ፕሮሰስ ያደርጋል ወይ አሁን ራሱ ስፕሊት አፕ ስክሪን ስፕሊት አፕ እምቢ ብሎኛልየለ ይሄ ስልክ ስለዚህ እሱንም እንደሚሰራ በቃ በደንብ አይቼ ምናምን ነው የምገዛው ብዬ አስባለሁ። እናም አንዳንዴም ስልክ ስንገዛ በደንብ አይተን የሆነ የሚያስፈልገንን ነገር ገዝተን ከምንናደድ ይልቅ መጀመሪያ ምን ምን አለው ምናምን ብለን ብንገዛ አሪፍ ነው። ደግሞ አንዳንዴ ስልክ ስልክ ዋጋው ትንሽ ወደድ ሲል አይ በቃ አልገዛም ትንሽ የሚረክስ አይደል ምናምን ብለን እንታለላለን ማለቴ ያታሉልናል እነዛ የሚሸጡት አሪፍ ነው ምናምን ብለው ራሱ አንዳንዴ ኮ ኮፒም እንገዛለን አሁን ለምሳሌ የሆነ አንዴ ቴክኖ ለመግዛት አስቤ ቴክኖ ስልክ ማለት ነው። ድሮክ እቺ ስልኬን ከመግዛቴ በፊት ከዛ ዋጋው መጀመሪያ የሆነ አይነት ቴክኖ አሳየኝና ዋጋው የሆነ ዋጋ አለኝ ጠራልኝ ማለት ነው ከዛ አይ ይሄማ ተወደደብኝ ምናምን ስለው አይ ይሄም አለ አሪፍ ነው ብሎ ትንሽ ቀንሶ ግን ኮፒ ሆነ ቴክኖ ሆኖ ኮፒ የሆነ ስልክ ሰጠኝ ማለት ነው። ስለዚህ አንዳንዴ ምን ማሰብ አለብን ዋጋው ዋጋው ተወደደ ምናምን ብለን የሆነ ኮፒ የሆነ እቃ ማለት ነው ኦሪጅናል ያልሆነ እቃ መግዛት የለብንም ብዬ አስባለሁ። ስፔሻሊ በተለይ ደግሞ አሁን ስልክ ላይ ስልክ ላይ ምናምን ስናወራ ማለት ነው። በቃ ስልክ ስንገዛ ወይም እንደ ኤሌክትሮኒክስ አይነቶች ምናምን ስንገዛ ኦሪጅናል የሆነ መግዛት አለብን እንጂ ቶሎ ነው የሚበላሸው ኦሪጅናል ካልሆነ ኮፒ ከሆነ በቃ መልኩ ምናምን በደንብ ነው የሚመሳሰለው ግን ፕሮሰስ ማድረጉም ላይ እዛ ያለው የሚቆየው ጊዜ ምናምን ይለያያል። ስለዚህ ኦሪጅናል

ጥያቄው የስልክ ካሜራ ትጠቀማለህ ነው የሚለው? የስልክ ካሜራ አዎ እኔ እጠቀማለሁ እንደውም አብዛኛው ጊዜ የምጠቀመው የስልክ ካሜራ ነው። አሁን ከጎደኞቼ ጋር ምናምን ፎቶ ለመነሳት ስንፈልግ። ቤተሰብም ላይ ቢሆን እዚያ የቤተሰብ ምናምን የሆነ ፕሮግራም ምናምን ካለ የቤተሰብ የሆነ ዝግጅት ምናምን ካለ አብዛኛው ጊዜ እኔ የስልክን ካሜራ ነው የምጠቀመው ምክንያቱም ያ ካሜራ የለኝም ደግሞም ትንሽ ዋጋው ወደድ ስለሚል የለኝም ያ ካሜራ ማለት ነው። ለነገሩ ችለታውም የለኝም አሁን ካሜራ የካሜራ ባለሙያ ትንሽ ሙያ ያስፈልገዋል ያስፈልገዋል ብዬ አስባለሁ እና ሞያውም ስለሌለኝ በቃ የካ የስልክ ካሜራ ነው የምጠቀም አብዛኛው ጊዜ ማለት ነው። ደግሞም ከጓደኞቼ ጋር ምናምን አብረን ስንሆን አሁን ለምሳሌ ሳናስበው የሆነ ደስ የሚል ነገር ለማስታወሻ ምናምን ብለን ፎቶ ስለምንነሳ ሆሌ በእጃችን ደግሞ የምንይዘው ከካሜራ ይልቅ እንደውም አንድ ጓደኛችን ካሜራ አላት ግን ሆሌ ካሜራው እንደውም ካሜራው ተጠቅመንበት አናውቅም ማለት ይቻላል። አንዴ ብቻ ነው የተጠቀምንበት የሆነም ማትሪክ ለመፈተን አስራ ሁለተኛ ክፍል ሆነን ዩኒቨርሲቲ ውስጥ ገብተን ነበርና ስልክ ይዞ መግባት አይፈቀድም ማትሪክ ስንፈተን ማለት ነው። ከዚያ ማስታወሻ ስለሚያስፈልገን ግን ማለቴ ለማስታወሻ ብለን ፎቶ መናሳት አለብን ምናምን ብለን ስላሰብን ያ የጓደኛችንን ካሜራ ይዘን ገብተን ነበር ዩኒቨርሲቲ ውስጥ ማለት ነው ከዚያ የዛኔ ብቻ ነው ካሜራ ተጠቅመን ፎቶ የተነሳ ነው እንጂ። ሁሌ በስልካችን ነው የምንነሳው በቃ እንደ አጋጣሚ እንገናኝ ምናምን እንባባልና ከዚያ የሆነ እየተጫወትን የሆነ ጊዜ ማሳለፍ ስንጀምር ምናምን እስኪ በቃ ለማስታወሻ ብለን ፎቶ እንነሳ ምናምን ስንባባል ሁላችንም በስልካችን ነው በስልካችን ካሜራ ነው ፎቶ የምንነሳ ማለት ነው። እና አብዛኛው ጊዜ ደግሞ አንድ ጓደኛችን ነው ፎቶ በጣም የምትወደው እና በሷ ስልክ ነው ሁሌ የምንነሳው በሷ ስልክ ካሜራው ፎቶ እንነሳለን ማለት ነው ከዚያ እሷ እሷን ነው ላኪልን ምናምን የምንላት እሷ ነው ለሁላችንም የምትልክልን ፎታችን ማለት ነው። ከዚያ በቃ አብዛኛው ጊዜ የስልኬ ካሜራ በደንብ ነው የምጠቀምበት ብዬ አስባለሁ። እና ሌላ ነገር ደግሞ ክላስ ውስጥ አሁን ክላስ ውስጥ አስተማሪው እያስርዳ ምናምን በተለይ ሂሳብ ሲሆን ሂሳብ ትምህርት ሲሆን አስተማሪው አስረድቶ ምናምን በደንብ ካልገባኝ ምንድነው የማደርገው ኖቱም ራሱ ከገባኝ ነው እኔ ኖት አሪፍ አድርጌ የምጽፈው እንጂ ካልገባኝ ምንድነው የምጽፈው ምናምን ብዬ አልጽፍም ስለዚህ ምንድነው የማደርገው? በስልኬ ፎቶ አነሳውና ያ አስተማሪው የጻፈው ምናምን ከዚያ ትንሽ አጠናውና ከመጽሐፍ ወይም ቻት ጂቢቲ ምናምን ተጠቂሜ ሂሳብ መምህራችን ደግሞ አጭር አጭር ነገር ነው የሚጠቀም ማለቴ አሁን የሆነ ነገር በቀላሉ መንገድ ነው የሚያስረዳን ስለዚህ የእሱ ኖት በደንብ ነው የሚያስፈልገኝ ማለት ነው። ከዚያ በስልኬ ካሜራ ያነሳሁትን ፎቶ ተጠቅሜ መጽሐፉም ላይ ያለው አድርጌ ሲገባኝ በራሴ ኖት ነው የሚይዘው እንጂ ዝም ብዬ እዚያ የጻፈው አስተማሪው ብቻ አልጽፍም ወይ ደግሞ መጽሐፍ ላይ አይደለም መውሰደው እኔ ሲገባኝ በራሴ መንገድ ነው የምጽፈው ኖት ስለዚህ ከምጽፈው አስተማሪው የጻፈውን ሁሉ እንዳለ ከምገለብጠው ይልቅ ፎቶ አነሳውና ከዚያ አንብቤው መጽሐፉ ሲገባኝ ከአስተማሪው ጋር አድርጌ በገባኝ መንገድ ነው እኔ ኖት የምጽፈው ማለት ነው። ሌላ ጊዜ ደግሞ የስልክ ካሜራ የስልኬ ካሜራ የምጠቀምበት መቼ ነው? የሆነ ነገር ለምሳሌ ግጥም ምናምን ሲያቀርቡ በጣም እኔ እንደውም ስነ ጽሁፍ በጣም ነው የምወደው እና ስነ ጽሁፍ ሲያቀርቡ መድረክ ላይ ሰዎች ምናምን ሁሌ አብዛኛው ጊዜ የስልኬ ካሜራ እጠቀማለሁ የስልኬ ካሜራ እና ቪዲዮ ማለት ነው ቪዲዮ ምናምን ተጠቅሜ እቀርጻለሁ ማለት ነው። ከዚያ አዎ እኔ ደግሞ እንደውም የስልኬ ካሜራ በጣም ነው የምጠቀመው ምክንያቱም ቤታችንም ራሱ ልብስ እንሸጣለን የባህል ልብስ ማለት ነው። ከዚያ ምንድነው? ሴቶቹ ሳያዩ አይገዙም ሰዎቹ ሳያዩ አሁን የተሰራ ልብስ ምናምን ጥልፍ ነው የሚባለው የኢትዮጵያ ሀበሻ ልብስ ማለት ነው። ጥልፍ ዙሪያ ምናምን ማለት ነው። ስለዚህ የ አሁን የተሰራ ልብስ ካላዩ ሰዎች ስለማይገዙ የሆነ የተሰራ ልብስ ምናምን ፎቶ አነሳና በስልኬ ካሜራ ከዚያ ሲመጡ ሌላ አዳዲስ ከስተመር ደንበኞች ምናምን ሲመጡ አሳየቻቸዋለሁ ማለት ነው። በስልኬ ካሜራ ያነሳሁትን የተሰራ ልብስ ምናምን አሳያቸውና ከወደዱት እንደዚያ አይነት ይሰራልን ስለሚሉ እኔ የስልኬ ካሜራ በደንብ ነው የምጠቀምበት ለስራም ላይ ማለት ነው። ስለዚህ አሁን ካሜራ ስለሌለኝ ያ ትክክለኛው ካሜራ ፎቶ የሚነሳበት እኔ የምጠቀም አብዛኛው ጊዜ የስልኬ ካሜራ ነው ደግሞም ሁሌ ስለሚይዘው ስልኬ ሁሌ ፎቶ ለማንሳት ይመቸኛል ማለት ነው።

ጥያቄው የሸክላ እቃዎች ትጠቀማለህ? ነው የሚለው የሸክላ እቃዎች አዎ ቤት በደንብ ነው የምንጠቀመው። ለምሳሌ ቤታችን የምንጠቀመው ግን በደንብ አይደለም እውነት ለመናገር ግን ደህና ነን እንጠቀማለን ብዬ አስባለሁ እቤት አሁን የሸክላ እቃ ምን ምን አለ አንደኛ ጀበናም የሚአል አለ። ጀበና አብዛኛውን ጊዜ ኢትዮጵያ ውስጥ ነው የሚታወቀው እንጂ ኤርትራም ይታወቃል። ሌላ ቦታ የሚታወቅ አይመስለኝም ጀበና ማለት ነው። ጀበና የሚባለው ምንድነው ጥቅሙ ቡና ለማፍላት ነው የምንጠቀምበት ኢትዮጵያ ውስጥ ማለት ነው እንደውም ኢትዮጵያ ውስጥ አብዛኛው ሰው በቃ ዘጠና አምስት ፐርሰንቱ ዘጠና አምስት ፐርሰንት ጀበና ነው የጀበና ቡና ነው የሚጠጣው ጀበና እንደውም የጀበና ቡና ነው የሚባለው ራሱ ስሙ ራሱ የጀበና ቡና ነው የሚባለው የጀበና ቡና ማለት እዛ በሸክላ ነው የሚሰራው ጀበና የሸክላ እቃ ነው እና በአፈር ምናምን ነው በጭቃ ምናምን ነው የሚሰራው ጀበና ማለት ነው ከዛ ቡና ነው የሚፈላበት ከዛ እንደውም ኢትዮጵያ ውስጥ ምንድነው የተለመደው አሁን የማሽን ቡና ምናምን አለ አይደል ሰዎች ብዙም አይጠጡም እንደውም የድሮ የድሮ ሳይሆኑም በቃ አሁን ሰዓት ላይ ያሉ ወጣቶች ራሱ ከጀበና ቡና እና ከማሽን ቡና ምንድነው የምትመርጡት ምናምን ብለን ብንጠይቅ የጀበና ቡና ብለው ነው የሚመልሰው አብዛኛው ሰው ማለት ነው እኔም ራሱ እንደዛ ነኝ አሁን የጀበና ቡና ነው የምትፈልጊው የማሽን ቡና ምናምን ብባል የጀበና ቡና ነው የምለው። በቃ ይለያል ጣዕሙ ራሱ ልዩነት አለው ይላሉ እኔ የማሽን ቡና እስካሁን ቀምሼ አላውቅም እውነቱን ለመናገር የጀበና ቡና ነው ቀምሼ የማውቀው እና የማሽን ቡና እና የጀበና ቡና ጣዕሙ ራሱ ልዩነት አለው ይላሉ የሸክላ ሲሆን የጀበና ቡና ሲሆን በጣም ነው አሪፍ የሚሆነው ቡናው ምናምን ይላሉ እንደውም ኢትዮጵያ ውስጥ ራሱ የቡና አፈላል ስነ ስርዓት አለ አንድ ቡና እስከ ሶስተኛ ነው አንደኛ ሁለተኛ ሶስተኛ ምናምን ተብሎ እስከ ሶስተኛ ነው የሚጠጣው አንዲ አንድ ሲኒ ተጠጥቶ አይቋረጥም ማለቴ አያቋርጡትም አብዛኛው ሰው አያቋርጡትም እስከ ሶስተኛ ነው የሚጠጣው ይሄ ለጨጓራም አዎ መጥፎ ነው ብዬ አስባለሁ እኔ አንድ አንድ ሲኒ ብቻ ነው የምጠጣው አብዛኛውን ጊዜ ከጠጣው አንድ ሲኒ ብቻ ነው የምጠጣው አንድ ሲኒ ሆኖ የጀበና ቡና ነው የምጠጣው ለጨጓራም ስለሚጎዳ ሶስት ሲሆን ለጨጓራ ትንሽ ጉዳት ስላለው አልጠጣም ግን ስነ ስርዓቱ ራሱ የሆነ አቀራረብ አለው ምናምን ማለት ነው ዝም ብሎ እንደ ማሽን እንደ ሻይ ምናምን በማሽን ተፈልቶ አይቀረብም ቡና ኢትዮጵያ ውስጥ አብዛኛውን ጊዜ ማለት ነው እና ሌላ የሸክላ እቃ ደግሞ ምን አለ እንትን የሚባል ወጥ ምናምን የሚሰራበት ምንድነው ስሙ ስሙ ጠፋብኝ የድሮ ነው ማለቴ ቤታችን ራሱ ብዙም አንድ ነው ያለው አንድ ብቻ ነው እንደ ድስት ሆኖ ድስት አይነት ነው ወጥ ነው የሚሰራበት ይሄ ግን ሁሌ ወጥ ሁሌ አሁን ድስት ነው የምንጠቀመው ለሁሉም ወጥ ሁሉም አይነት ወጥ ለመስራት ድስት ነው የምንጠቀመው እኛ የብረት ድስት ማለት ነው እሱን አይነት ያ የሸክላ እቃ ግን ምንድነው የሆነ የተለየ ዝግጅት ምናምን ሲኖር ለበአል ምናምን ሲሆን ለምሳሌ ጥህሎ የሚባል አለ ባህላዊ ምግብ ትግራይ ውስጥ ማለት ነው ስለዚህ ለዛ መባያ አለው ከቋንጣና ከስልስ ጋር የሚሰራው ቋንጣ ቋንጣ ወጥ ይሰራበታል እዛ የሸክላ ድስት ውስጥ ማለት ነው እንደውም ለጥህሎ ከሆነ በሸክላ በሸክላ ድስት ነው ወጡ የሚሰራው በቃ እዛ ላይ ሲሰራ ጣዕሙ ራሱ አሪፍ ነው ይባላል አንዳንዴ ደግሞ ሽሮም ይሰራበታል ያ የሸክላ ድስት ማለት ነው ሽሮም ሽሮም በብረት ድስትና በሸክላ ድስት ተሰርቶ የቱ ነው የሚጣፍጠው ተብሎ ቢጠየቅ ማንም ሰው ከእኔ ጀምሮ ማለት ነው ማንም ኢትዮጵያዊ የሆነ ሸክላ የሚጠቀም ማለት ነው በርግጥም የሸክላው ሽሮ ብሎ ነው የሚመልሰው እና ቡናውም የሸክላ ጣዕሙ በጣም ነው የሚጣፍጠው ያ ወጡም የሸክላ ሲሆን በጣም ነው የሚጣፍጠው ማለት ነው ሌላ የሸክላ እቃ የምንጠቀመው ቤት እንትን ተክል ማብቀያ ነው ተክል አሁን ማብቀያ ስል አሁን በቃ ተክል የቤት ተክል አለ አይደል እዛ ቤት ውስጥ የሚደረግ ተክል አሁን ሳሎን ውስጥ ምናምን ተክል ይደረጋል ቤታችን ይደረጋል እና ሁለት የሸክላ ማስቀመጫ የተክል ማስቀመጫ ቤት ራሱ አለን እና ለተክል እንጠቀምበታለን ማለት ነው እና የተክል ማስቀመጫው የሸክላ እቃ አለን ቤት ማለት ነው እና ደግሞ ደስ ነው የሚለው ቀለም ምናምንም ተቀብቶ ያ ሸክላ ተክል አበባ ነው ያለው ያ ተክሉ አበባ ነው እና ሳሎን ውስጥ ነው የሚደረገው እዛ ከመግቢያ መግቢያ አካባቢ ከዛ በጣም ነው ደስ የሚለው እና የሸክላ እቃዎች እጠቀማለሁ እወዳለሁም እና ለቀጣይም እጠቀማለሁ በደንብ ብዬ አስባለሁ።

ጥያቄው የምትወደው መተግበሪያ ምንድነው ነው የሚለው? እኔ በጣም የምወደው መተግበሪያ ማለት ነው በጣም የምወደው የምር ዩቲዩብ ነው እውነት ለመናገር ማለት ነው። ምክንያቱም ዩቲዩብ የምወድበት አንደኛው ምክንያት። አሁን ለትምህርት በጣም ስለሚረዳኝ ነው አሁን ዩቲብ ባይኖር ኑሮ የምር እኔ በቃ እኔ ምን እንደምሆን ራሱ አላቅም። አሁን አሁን ግን ከዩቲዩብ በተጨማሪ ቻት ጂቢትን ነው የምወደው የቻት ጂቢት መተግበሪያ በጣም ነው ደስ የሚለኝ ምክንያቱም። በቃ ወደ እኔ ከትምህርቴ ጋር የሚያያዝ ነገር ከሆነ እወደዋለሁ። ለትምህርት የሚያግዝኝ ከሆነ በጣም እወደዋለሁ ማለት ነው። አሁን ላይ የሚያስፈልገኝ እሱ ስለሆነ አሁን ያ ዩቲብ መተግበሪያ ባይኖር ኖሮ አሁን ዩቲብ የዩቲዩብ ቪዲዮ ምናምን ማየት ባልችል ኖሮ። አሁን አንድ የሆነ አርእስት ምናምን ካልገባኝ የሆነ ትምህርት ካልገባኝ ምንድነው ማረገው በቃ ዜሮ ነው ማመጣው ማለት ነው እኮ አሁን ለመምህራኖች ምናምን መጠየቅ ራሱ እኮ። እየቀረ ነው አሁን ለአስተማሪዬ ምናምን ብጠይቅ እሺ ሊያስረዳኝ ይችላል ግን በደንብ አድርጎ ቻት ጂቢቲ እንደሚያስረዳኝ ወይ ደግሞ በዩቲዩብ ቪዲዮ አይቼ እንደምረዳው በደንብ ሊያሰርዳኝ ይችላል ብዬ አስባለሁ። ደግሞ አጋጥሞኝ ያውቃል አሁን ካልገባኝ እኔ የመጠየቅ ልምድ አለኝ ክላስ ውስጥ እጠይቃለሁ ለአስተማሪዎቼ ምናምን ማለት ነው። ከዛ አንዳንዴ ምንድነው የሚፈጠረው አስረድተውኝም ራሱ አይገባኝም። በቃ አንዳንዴ በቃ እሱ ነው የሚገርመኝ። አስሮዱኝ ብዬ ጠይቄ በድጋሜ ሳይገባኝ ሲቀር በድጋሜ ጠይቅያቸው ራሱ የማይገባኝ ነገር አለ። ለምሳሌ ባለፈው ጀነራል ማትማቲክስ እየተማርን ነበርና አጠቃላይ ሂሳብ ማለት ነው ከዛ የሆነ ማትማቲካል ኢንዳክሽን ምናምን የሚል አርዕስት ነበር ከዛ እሱን ነገር አስተማሪው አስረዳን መጀመሪያም አልገባኝም ከዛ ጠየኩት አልገባኝም ከዛ ምንድነው ያረኩት? ዩቲዩብ ቪዲዮ ለማየት ሞክሬ ነበር ግን ጊዜ አልነበረብኝም ለፈተና አንድ ቀን ሲቀረው ነበር ማጥናት የጀመርኩት እና ከዛ በቻት ጂቢቲ ነው ሰርች አድርጌ ምናምን የገባኝ ማለት ነው። ስለዚህ እኔ የምወዳቸው መተግበሪያዎች ዩቲዩብ እና ቻት ጂቢቲ ናቸው። ሌላ ደግሞ ብዙም የምወደው መተግበሪያ አለ ሌላ ደግሞ አሁን የሲቢ የኢትዮጵያ የኢትዮጵያ ንግድ ባንክ አፕሊኬሽን አለ። እሱን የምወደው መተግበሪያ ነው ምክንያቱም እሱ ስራዬ አቅሎልኛል ብዬ አስባለሁ። አሁን ባንክ አልሄድም አሁን ገንዘብ ለማውጣት ምናምን ብፈልግ ሌላ ሲቢኢ ፕላስ የሚል አለ እምናወጣበት ገንዘብ ኤቲኤም ምናምን ሄደን እምናወጣበት ምናምን አለ የሆነ እንደ ዋሌት ነገር ነው። እና እኔ ኤቴ ኤም የለኝም ካርድለስ ነው የምጠቀመው እና በሲቢኢ ፕላስ ወደዛ ከኢትዮጵያ ንግድ ባንክ መተግበሪያ ወደዛ አሳልፍና ወደ ዋሌቱ ማለት ነው ከዛ ንግድ ባንክ ኤቲኤም ያለበት ቦታ ሄጄ አወጣለሁ ማለት ነው። ገንዘብ ስለዚህ እኔ ያ የኢትዮጵያ ንግድ ባንክ ያለው መተግበሪያ አፕሊኬሽን ያ መተግበሪያ በጣም ጠቅሞኛል ብዬ አስባለሁ ደግሞም እኔ ገንዘብ አብዛኛው ጊዜ ካሽ አልይዝም ትራንስፈር ነው ማረገው። በቃ እኔ እንጃ ካሽ የማይዝ የመያዝ ልምዱ የለኝም ስለዚህ ገንዘብ ትራንስፈር ለማረግ ደግሞ ያ መተግበርያ ያስፈልገኛል ማለት ነው። ስለዚህ ያ መተግበርያ በደንብ ነው ምጠቀምበት በጣም ነው የምወደው ማለት ነው። ሌላ በጣም የምወደው መተግበርያ ደግሞ እንትን ነው ሊንክድን መተግበሪያ ነው። ሊንክድን ላይ አሁን እንኳን ለቴምፐራሪ ምናምን ብለው ለትንሽ ጊዜ ብሎ ሪስትሪክት አርጎውኛል ምን እንዳረኩ አላውቅም። ለምን ሪስትሪክትድ እንዳረጉኝ አላውቅም። እና ለማስከፈት የሞከርኩ ነው ግን ሊንክድን መተግበሪያ በጣም ነው የምወደው ምክንያቱም እዛ በዌብሳይትም እኮ መጠቀም እንችላለን አሁን ሊንክድን ምናምን በዌብሳይቱ መጠቀም እንችላለን ግን ከዌብሳይት ይልቅ በመተግበሪያ ስንጠቀም እንትናችን ዳታችንን እንትናችንን ማለቴ ዳታችን በደንብ ነው እንትን ሚደረገው አይጠፋም የሆነ ሀክ የመደረግ እድላችንም ትንሽ ነው ብዬ አስባለሁ። በመተግበሪያ ስንጠቀም ማለት ነው በዌብሳይት ግን የሆነ ሀክ ልንደረግ እንችላለን ምናምን ማለት ነው። ስለዚህ የሊንክዲን መተግበሪያም በጣም ነው የምወደው ምክንያቱም ሀክ እንዳልደረግ ምናምን ማለት ነው። እና ሊንክድንም ብዙ ጥቅም አለው ስራ እስከመፈለግ የሆነ ስራ መቅጠር ምናምን የምትፈልግ ከሆነ ራሱ ምናምን ማለት ነው ስለዚህ ሊንክድንም በጣም እወድዋለው። ሌላ አምስተኛ የምወደው ደግሞ ኢንስታግራም ነው። እርግጥ ነው ኢንስታግራም የሆነ ልዝናና ለመዝናናት ምናምን ስፈልግ ነው ምከፍተው ግን ለመዝናናትም ቢሆን በቃ እምወደው አይነት ከቲክቶክ ይልቅ ምናምን ከቲክቶክ ከሌሎችም ይልቅ ኢንስታግራምን ነው እምወደው ማለት ነው። ስለዚህ የምወዳቸው አምስቱ መተግባሪያዎች በጣም ነው እምወዳቸው

ጥያቄው በአደባባይ መናገር ትችላለህ ነው የሚለው? በአደባባይ አዎ እኔ መናገር እችላለህ ብዬ አስባለሁ ምክንያቱም ግን እድሉን አጋጥሞኝ አያቅም እውነቱን ለመናገር እድሉን አግኝቼ አላውቅም በአደባባይ ላይ የመናገር እድል ማለት ነው። ግን በአደባባይ ላይ ስነ ጽሁፍ ምናምን አቅርቤ አቃለሁ ስነ ጽሁፍ ግጥም ድርሰት ምነባንብ ምናምን አቅርቤ ስለማውቅ በአደባባይ መናገር ይከብደኛል ብዬ አላስብም። እንደውም እኔ የመናገር ችሎታ አለኝ ብዬ አስባለሁ። እውነት ነው እኔ ኮልታፋ ነኝ ማለቴ። የሆነ ስናገር ልጅ ነው የምመስለው ግን ስናገር አደባባይ ላይ ከሰዎች ጋር ሳወራ ምናምን በቃ ዝም ብዬ አይን አፋር ምናምን አይነት ሰው አይደለሁም። ግን ሰው ሲያየኝ ከውጪ ሲያየኝ ማለት ነው እንደዛ አልመስለውም በቃ ዝም ብዬ ሁሌ ዝም ስለምል ማለቴ ዝምተኛ ነኝ። ሰው ካላዋራኝ ምናምን አላዋራም እውነት ነው ግን ሰዎች ሲያወሩኝ ምናምን በትክክል ነው የምመልሰው ምናምን ማለት ነው። ግን ሰው ሲያየኝ መጀመሪያ አይናፋር መስዬ ነው የምሰማቸው እና አደባባይ ላይ ራሱ እንደዛ በቃ የማወራ ምናምን አይመስላቸውም። በቃ አይናፋር እዛ ሄጄ ወጥቼ ንግግር የሚጠፋብኝ አይነት ሰው ነው የምመስላቸው አብዛኛው ሰው ጓደኞቼ ራሱ እንደዛ ነበር የሚሉኝ። እኔን ከማወቃቸው በፊት እንዴ አንቺ አንቺ እኮ በቃ እንዲ የምታወሪ ምናምን አትመስይም ምናምን ነው ሚሉኝ። ግን አሁን በአደባባይ የመናገር ስንል ደግሞ አሁን ፕረዘንቴሽን ምናምን የሆነ ክላስ ላይ የሚቀረብ ነገር ካለን ራሱ እኔ ነኝ። ከግሩፓችን ከእኛ ከእኛ ቡድን ከቡድናችን ሁሌ ወጥቶ የሚያቀርበው እኔ ነኝ። እና ሲያውቁኝ ነው ግን ገና ሳያውቁኝ እያለሁ አይ አንቺማ አታቀርቢም እንዴ ዜሮ እንድናገኝ ነው እንዴ የምትፈልጊው ምናምን ነበር የሚሉን መጀመሪያ ላይ ማለት ነው። ከዛም አንዴ አይ በቃ አንዴ እኔ ላቅርብና ከዛ ታዩን ማለቴ ታዩኝና ካልወደዳችሁት በቃ ሌላ ቀን አላቀርቡም ምናምን ብዬ። አንዴ በቃ ሳቀርብ እንዴ በጣም ነው እኮ አሪፍ ያቀረብሽው ምናምን እንደውም ከአሁን በኋላ አንቺ ነው የምታቀርቢው ምናምን ነው የሚሉኝ አንዴ ካቀረብኩ ሁሌ እኔ ነኝ የማቀርበው። እንደው አሁን ለምሳሌ አሁን ላይ አዲስ ትምህርት ቤት ነው የገባሁት ዩኒቨርሲቲ ውስጥ ማለት ነው እዛ አስራ አንደኛ አስራ ሁለተኛ በቃ እኔን ስላወቁኝ በቃ ሁሌ እኔን እኔን የማቀርበው እኔ ነበርኩ የማቀርበው። እኔ አሁን እውነት እውነት ለመናገር የቡድን የቡድናችን ፕረዘንቴሽን ማቅረብ ሁሌ በጣም ነው የሚደብረኝ ደግሞ ጊዜ በጣም ነው የሚፈጅብኝ ለመዘጋጀት ምናምን ማለት ነው ግን በቃ አንቺ አሪፍ ነው የምታቀርቡኝ ምናምን ስለሚሉኝ እኔ ነበርኩኝ የማቀርበው ማለት ነው። አስራ አንድ እና አስራ ሁለት አሁን ላይ ዩኒቨርሲቲ ስገባ ግን አያውቁኝም እና መጀመሪያ ስታይ እኔ አይናፋር ነው የምመስለው ለሰው ማለት ነው ማለቴ በቃ አደባባይ ላይ መናገር የማልችል አድርጎ ነው የሚቆጥረኝ እና ከዛ አሁን አብዛኛው ጊዜ ራሳቸውን ነው የሚያቀርቡት ሌሎች ሰዎች ማለት ነው። እንደውም አሁን ላይ ዝም ነው የምለው እኔ እንደውም ደስ ብሎኛል ምክንያቱም ደስ ያለኝ ምክንያት እኔ በቃ ጊዜ በጣም የፈጀብኝ ነበር አስራ አንድ እና አስራ ሁለት ለማጥናት ራሱ ጊዜ እየተሻማብኝ ነበር ደግሞ እኔ ስራ እየፈለኩ ነው የምር ከትምህርት በኋላ የምሰራው አይነት ስራ እየፈለኩ ነበር ወይ ከዛ አንዳንዴ ስለማገኝ ስራ ኦንላይን ስራ ስለማገኝ አይመቸኝም። ከትምህርት ጋር ትምህርትም አለ ጥናትም አለኝ ቤትም እሰራ ነበር አስራ አንድ እና አስራ ሁለት ሲሆን ያለው የቤት ስራም እሰራ ነበር ከዛም ኦንላይን ስራም እፈልጋለሁ እፈልግ ነበር። ደግሞ አንዳንዴ ካገኘሁም እሰራለሁ ስለዚህ በቃ አይመቸኝም ስለዚህ ፕረዘንቴሽን ምናምን አቅርቢ ሲሉኝ ክላስ ውስጥ የቡድናችን በቃ አማራጭ ስለማጣ ነበር የማቀርበው እንጂ ደስ ብሎኝ አላቀብርም ነበር። እና አሁን ላይ ደግሞ አላወቁኝም አይናፋር መስዬ ስለምሰማቸው በአደባባይ ላይ መናገር አትችልም ምናምን ብለው ስለሚያስቡ አቅርቢ ምናምን አይሉኝም እና ለዛ ነገር እንደውም አሁን ላይ እየጠቀመኝ ነው ብዬ አስባለሁ። ግን እኔ ራሱ እኮ በቃ በአደባባይ ላይ መናገር የማልችል መስሎ ነበር የሚሰማኝ ግን አንዴ የሆነ ስነ ጽሁፍ ስልጠና ወስጄ ምናምን እንደውም ታለንቱም አለኝ ማለት ችሎታውም አለኝ የሆነ ተሰጥኦ አለኝ ብዬ አስባለሁ የስነ ጽሁፍ የመጽሐፍ ማለት ነው። ከዛም አንዴ እንዳቀርብ አቅርቢ ምናምን ተብዬ ሳቀርብ በጣም አሪፍ ነው ያቀረብሽው ምናምን ሲሉኝ ከዛ በኋላ ስነ ጽሁፍ ምናምን መድረክ ላይ ማቅረብ ጀመርኩ ደስ ነው የሚለኝ ስነ ጽሁፍ ማቅረብ ማለት ነው። ስለዚህ ማቅረብ ጀመርኩ እዛ አደባባይ ላይ ማለት ነው ስነ ጽሁፍ ከዛ ከዛ በኋላ ነው እኔ የናመገር ችሎታ በአደባባይ ላይ ችሎታ እንዳለኝ የተረዳሁት ማለት ነው። እና ይሄም ችሎታ እንዲኖረኝ እናቴ ናት በጣም ያበረታታችኝ እንዴ እንደዛ በቃ ዝም አትበይ አንቺ ዝም ካልሽ ማንም ሰው። በቃ ማለቴ የሆነ እድልን አታገኝም ምንድነው? ዝም አትበይ እየቻልሽ እንደማትችይ አታስመስይ ምናምን ያለችኝ ነው የቻልኩት

ጥያቄው የድምጽ መልእክት ትልካለህ ነው የሚለው? አዎ የድምጽ መልእክት አዎ በደንብ ነው የምልከው። እንደውም አብዛኛው ጊዜ ድሮ ወደ ጓደኞቼ ነበር የምልከው የድምጽ መልእክት ማለት ነው። አሁን ቴክስት እየተላላክን ምናምን እንቆይና መሃል ላይ ረጅም ይሆናል ቴክስቱ ከዛ በቃ ይሰለቸኝና በቃ እንደውም ሪከርድ አድርጌ በድምፄ ቀርጬ። ቀርጬ ለምን አልክላቸውም ይሄን ሁሉ ከመጽሐፍ ምናምን ብዬ አስብና ከዛ ድምፄን ቀርጬ ምናምን እልክላቸዋለሁ ማለት ነው። ግን አንድ ችግር አለ። በቃ የድምጽ መልእክት ላይ አንድ ችግር አለ ለኔ ማለት ነው ሌላ ሰው ችግር ላይሆን ይችላል። ለኔ ግን አንድ ችግር አለ እኔ ኮልታፍ ነኝ። ማለቴ ሳወራ አሁን የልጅ ድምጽ ነው የሚመስለው እኔ አሁን አስራ ዘጠኝ አመቴ ነው። ግን ሳወራ የልጅ ድምጽ ነው የሚመስለው ስለዚህ በቃ ይደብረኛል። ይደብረኛል ጓደኞቼ ለነገር ያውቁኛል እኮ ጓደኞቼም እንደዛ እንደማወራ እኮ ያውቃሉ ግን። አሁን እንደውም ዝም ብዬ እና ከተቀረጸው በኋላ ሪከርድ ከተደረገበት ስልክ ላይ ልዩነት አለው ዝም ብዬ አሁን ሳወራ ደህና ነው በቃ ሲታይ ደህና ነው። ካልተቀረጸ ማለት ነው ሲቀረጽ ግን በቃ እንደውም በቃ የትንሽ ልጅ ይመስልና ይደብረኛል። ከዛ ደግሞ ይቀልዱብኛል ጓደኞቼ። እዛ ስንገናኝ ምናምን ስምንት ምናምን ነን ስምንት ዘጠኝ ነን እና ከተገናኘን በኋላ የፍሬ ድምጽ ስሙት ምናምን ብለው የኔ የኔን ማለት ነው በቃ ይቀልድብኛል ማለት ነው። ከዛ ለዛ ብዙም አልክም ግን። ያ ረጅም ቴክስት ከሆነ ቴክስት መልእክት እየተጣጣፈን እየተጻፈን ቆይተን ረጅም መስሎ ከታየኛ መጽፎ ቴክስት። ምንድነው የማደርገው? በድምፄ ነው የድምጽ መልእክት ነው የምልክላቸው ማለት ነው። አንዳንዴ ደግሞ እንትን በእንግሊሽ ሆኖ የምንጽፈው በእንግሊዘኛ ሆኖ ግን ወርዶ ያቃሉ እንግሊዘኛ ቃል አይደለም አሁን ወይም አማሪክ ሆኖ ወይ ደግሞ ትግርኛ ትግርኛም እችላለሁ አማርኛም እችላለሁ ኢንግሊሽም እችላለሁ። እና እኔና ጓደኞቼ ግን የምንጻጻፈው በቃ በሶስቱ ቋንቋ ነው የምንጻጻፈው ከጓደኞቼ ጋር ማለት ነው። አንዳንዴ በትግርኛ ሆኖ የተጻፈው ግን በእንግሊሽ እናደርገውና አንዳንዴ ቃል የሆነ ወርድ የሆነ ለተን እናጠባታለን ፊደል ምናምን እናጣባትና ከዛ ምንድነው የምናደርገው? በቃ በድምጽ እንላላካለን ማለት ነው። ሌላው ነገር ደግሞ አሁን ላይ የጀመርኩት ማለት ነው። አይ የጀመርኩት እኮ ሳይሆን አስተማራችን ምን አለን ኢንግሊሽ አስተማሪያችን ማለት ነው። የሆነ ፕረዘንቴሽን የሚቀረብ ነበር እና ከዛ ክላስ ላይ የሚቀረብ ማለት ነው ክፍል ውስጥ የሚቀረብ የሆነ። ነገር ሰጠን የሆነ አሳይመንት ነገር ማለት ነው ከዛ። ምን አለን? አብዛኛችሁ አብዛኞቹ ተማሪዎች መጀመሪያ ምንድነው ያለን አስተማሪው ራሱ ማለት ነው። ከፈለጋችሁ ክላስ ውስጥ ፕረዘንት አድርጉ ከፈለጋችሁ ደግሞ የድምጽ መልእክት አስቀምጡልኝ ወደ ቴሌግራም አካውንቴ ላኩልኝ አለን። ከዛ እሺ ብለን አብዛኛው ተማሪው ምንድነው እኔ እኮ ፕረዘንቴሽን ቢሆን ይሻለኝ ነበር ምክንያቱም። የድምጽ መልእክቴ እኔ ኮልታፋ ስለሚመስል ደበረኝ በድምጽ ለማላክ ማለት ነው። ከዛ አብዛኛው ተማሪ ግን ምን አለ? ፕረዘንቴሽን ክላስ ውስጥ ማቅረብ ደብሮት አፍሮ በቃ አብዛኛው ተማሪ ወይም ያፍራል ወይም በቃ እንትን ነው። ማለቴ በቃ ብዙ ደስ አይለውም ክላስ ውስጥ ክፍል ውስጥ ፕረዘንቴሽን ማቅረብ ደስ ስለማይለው። በቃ የድምጽ መልእክት ነው መልአክ የምንፈልገው ምናምን ሲሉ አብዛኛው ተማሪ ከዛ በቃ እንደዛ ከሆነ የድምጽ መልእክት። ላኩልኝ አለን። ያ ፕረዘንት የምናደርገው ነገር ማለት ነው። ግን እያነበባችሁ እንዳይሆን እንደ ሞቲቬሽናል ማለቴ እንደ ማናቃቂያ ንግግር ነበር የምናቀርበው ከዛ እሱን ነገር። በድምጽ ልካችሁ ላኩልኝ በድምጽ ቀርጻችሁ ላኩልኝ አለን። ግን እያነበባችሁ እንዳይሆን እንዳታነቡ በቃ ክላስ ውስጥ እንደምታቀርቡት ክፍል ውስጥ እንደምታቀርቡት ካለ ወረቀት ምናምን መሆን አለበት ምናምን ብሎን። ያን ነገር እኔ በቃ ስንቴ ስንቴ እንደቀዳሁት እቀዳዋለሁ ከዛ ተመልሼ ስሰማው ኮልታፍ ነኝ በቃ በቃ የልጅ ይመስላል ንግግሬ ማለት ነው። ከዛ ደምስሼ ሌላ ደግሞ እቀዳለሁ እንደዛ እያረኩ በቃ አንድ አስርኝ ምናምን ነው እንደዛ የሞከርኩት ማለት ነው። እና በጣም ጊዜ ነበር የፈጀብኝ። ግን ላኩለት ላስተማሩኝ ላኩለት ከአስር ነበር የሚያዘው። ዘጠኝ አገኘው ከአስር ማለት ነው። በቃ ይገባኛል ብዬ አሰብኩ ግን ምንም ማድረግ አልችልም ማለቴ። የተፈጥሮ ነገር ነው አሁን ኮልታፍ አልሆንም ብል አልችልም አይደል መቀየር አልችልም ማለት የሚቀየር ነገር ቢሆን እቀይረው ነበር። ግን ይሄ የማይቀየር ነገር ነው። እና የኔ ለኔ የድምጽ መልእክት መላእክት በጣም ከባድ ነው። የምር አሁን ራሱ እኮ ኮልተፍ እንደሆንኩ ያስታውቃል ሪከርድ ሳደርግ። የድምጽ ሪከርድ መልእክት አይደለም ይሄ። ይታወቃል እና ምንም ማድረግ አልችልም እና።

ጥያቄው የፀሀይ ስትጠልቅ መመልከት ትወዳለህ ነው የሚለው አዎ እኔ የፀሀይ ስትጠልቅ መመልከት በጣም ነው የምወደው ጭራሽ ደግሞ አሁን ያመጣሁት የሆነ ልምድ አለ እውነትን ለመናገር ጓደኞቼ ነው ያስለመዱኝ እንጂ እኔ እንደዚህ አይነት ሰው አይደለም እውነቱን ለመናገር ማለት ነው ምንድነው ፀሀይ ላይ ቤት እዛ ዶርም ዶርም ውስጥ ዶርም ነው ዩኒቨርሲቲ ውስጥ ዶርም ነው የምናድረው እና ዶርማችን ፀሀይ ፀሀይ ይገባል ስትገባ ምናምን የፀሀይ መውጣት እናያለን ስትጠልቅ ነው ብዙ የማይታየው ስትጠልቅ ግን አይታየውም በመስኮት ምናምን አይታይም ስት ስትወጣ ነው የሚታየው ከዛ የኔ የኔ የኔ አልጋ ደግሞ እዛ በመስኮቱ በመስኮት አጠገብ ስለሆነ ስትወጣ ሁሌ ነው የማያት በቃ እንደውም አንዳንዴ ሰዓት ከማየት በፊት እኔ አላርም ሞልቼ የሰዓት የማንቂያ ደወል ሞልቼ ምናምን አድራለሁ ግን አልጠቀምበትም አብዛኛው ጊዜ አልጠቀምበትም ምክንያቱም በቃ ቢጮህ ራሱ አልሰማውም በቃ አትፍቼው ምናምን ነው የምተኛው እና ከሞላው ራሱ ሁሌ መቼ ነው የምነሳው ፀሀይ ስትወጣ ነው የምንነሳው በመስኮት አጠገብ ስለሆነ አልጋዬ ፀሀይ ወጥታ ካየሁ በቃ ቶሎ ነው የምንነሳው በቃ ማለት ነው አንዳንዴ ደመና ምናምን ሲሆን ገና ነው ምናምን ብዬ ተኛና ሶስት ሰዓት የምነሳበትም አለ ዶም ውስጥ ሆኜ ራሱ ማለት ነው እና የፀሀይ መውጣት መውጣት አያለሁ በመስኮቴ በመስኮት ማለት ነው ዶርሞስት አልጋዬ ተኝቼ ተኝቼ እያለሁ የፀሀይ መውጣትን አያለሁ በመስኮቴ ፀሀይ ስትጠልቅ ግን በመስኮት አይታይምና ጓደኞቼ ሁለት ጓደኞች አሉኝ እዚህ ዩኒቨርሲቲ ውስጥ ማለት ነው። ከዛ ምንድነው የሚያደርጉት እነዛ ፀሀይ ስትጠልቅ ማየት ይወዳሉ እነሱ ማለት ነው ከዛ ፀሀይ ስትጠልቅ የሆነ ቦታ አለ እንደ ደረጃን ነገር ሆኖ በቃ ረጅም ነው አዎ የኳስ የኳስ ሜዳ አለ የኳስ ሜዳ አለ ከዛ እዛ ሜዳ ውስጥ የሆነ መቀመጫ አለ አይደል ከዛ እዛ ከላይ ከላይ ይወጡና እዛ ቁጭ እንል እኔ ደግሞ ከእነሱ ጋር መሄድ ጀመርኩ በዚህ ወር ማለት ይቻላል እንደውም ፈተና እያለነው የጀመርኩት እዛ እንሄድና ፀሀይ ስትጠልቅ እናያለን ማለት ነው እና በጣም ነው ደስ የሚለው ወይኔ ደስ እንዲህ ደስ እንደሚል በቃ እኔ እንደዚህ አይመስለኝም ነበር ከዛ በፊት ብዙም የማየት ልምድ አልነበረኝም ወይም ቤተክርስቲያን ከሄድኩ ምናምን እንደ አጋጣሚ በ አስራ አንድ ሰዓት ምናምን ፀሀይ ስትጠልቅ ምናምን አካባቢ ከሄድኩ ከዛ ወደ ምዕራብ ፊቴ ላይ ፊቴ ወደ ምዕራብ ከሆነ ከተቀመጥኩ ወደ ምዕራብ ከሆነ ነው የማየው እንጂ የማየት ልምዱ አስቤበት ምናምን አልነበረኝም አሁን ግን ጓደኞቼ እነዛ ሁለቱም ማየት ይወዳሉና ከዛ በፊትም መሰለኝ ማየት ይወዱ ነበር እና ከዛ እኔንም አስወደዱኝ በቃ አልወድም ነበር ማለት አልወድም ሳይሆን በቃ እኔ ኖርማል ነበርኩኝ ማለቴ እወዳለሁም አልልም አልወድምም አልልም አላይም ነበር ከዛ አሁን ላይ እነሱ ግን ማየት ለማየት ሲሄዱ ነይ ከኛ ጋር ምናምን እያሉ አንዳንዴ ጭራሽ አስገድደው ነው የሚወስዱኝ እኔ እምቢ እያልኳቸው የነበርኩበት ምክንያት ደግሞ ከ አንድ ወር ምናምን በፊት እምቢ እያልኳቸው የነበርኩበት ምክንያት ለማንበብ ብዬ ነው ፈተና ቀርቦ ስለነበር ፋይናል ኤግዛም ማለቴ የአንደኛ ሰሚስተር ልንጨርስ አንደኛ መንፈቅ አመትን ለመጨረስ ፈትና ስለነበረን ለማጥናት ብዬ ነበር አልሄድም እያልኳቸው የነበርኩት ማለት ነው ከዛ እነሱ ግን ፈተና እያለም ራሱ እየሄዱ ነበር እኔ አልፎ አልፎ ነበር እየሄድኩኝ የነበረው እንጂ ሁሌ አልሄድም ነበር ከዛ ከእነሱ ጋር እሄድና ግን ሲሄድ በቃ ደስ ነው የሚለኝ ወይኔ እንኳን መጣው ምናምን አላጥናሁም ምናምን ብዬ በቃ ጊዜ እንዳቃጠልኩ ራሱ አይሰማኝም ከዛ አንድ ሰዓት ምናምን የሚሆን እዛ ተቀምጠን ምናምን ትንሽ አውርተን ትንሽ ተጫውተን ምናምን እንመጣለን ማለት ነው አሁን አሁን አሁን በጣም ነው የወደድኩት ያለሁት ማለት ነው ፀሀይ ስትጠልቅ ማየት በጣም ደስ እያለኝ ነው ግን አሁን ላይ እረፍት ነን ፈተና ተፈትነን እረፍት ላይ ነን እና ጓደኞቼ ሄደዋል ቤት እኔ ቤቴ እሩቅ ነው ከዩኒቨርሲቲ ማለት ነው ስለዚህ አልሄድኩም ወደ ቤት ማለት ነው ከዛ አሁን ሄጄ ፀሀይ ስትጠልቅ ማየት እፈልጋለሁ ግን እየሄድኩ አይደለም ወደዛ ቦታ የምንሄድበት ማለት ነው ብቻዬ ሆኜ ደበረኝ ሲመጡ ወይም አብረን እንሄዳለን እንጂ አሁን ብሄድ ደስ ይለኛል ይሄ ፀሀይ ስትጠልቅ ማየት መመልከት ደስ እያለኝ ነው አሁን አሁን ማለት ነው ግን ግን ደግሞ ወደ ወደዛ ቦታ ደግሞ ብቻዬን መሄድ ደግሞ ደበረኝ ምክንያቱም ሌላ ሰዎችም ስለሚሄዱ አሁን ከጓደኞቻቸው ጋር ምናምን ሄደው ሌላ ሰው ሲሄድ እኔ ብቻዬን እዛ ስቀመጥ በጣም ነው የሚደብረው የምር እና ጓደኞቼ እስከሚመጡና ወደ ፀሀይ የምትጠልቅበት ቦታ እስከሚሄድ

ጥያቄው በምን ሰዓት ትነሳለህ ነው የሚለው? እኔ ከእንቅፌ የምነሳው። ሰዓት ማለት ነው ይለያያል በቃ እንደ ሁኔታው ነው። አሁን ክላስ ካለኝ ክፍል ትምህርት ካለኝ ስንት ሰዓት ነው የምነሳው? አስራ ሁለት አስራ ሁለት ተኩል ወይ ደግሞ አንድ ሰዓት ነው የምነሳው። ክላስ ከሌለኝ ግን ስንት ሰዓት ነው የምነሳው? ሁለት ተኩል። አንዳንዴ ሁለት ሰዓት አይ አሁን እንኳን ሁለት ሰዓት ነው የምነሳው። እውነቱን ለመናገር ምክንያቱም ሁለት ሰዓት የምነሳበት ምክንያት። ክላስ ከሌለኝም ሁለት ሰዓት ነው የምነሳው። ክላስ ካለኝ ግን አስራ ሁለት ተኩል ወይ ደግሞ አንድ ሰዓት ነው የምነሳው። ክላስ ከሌለኝ ግን ሁለት ሰዓት ነው የምነሳው። ብተኛ ደስ ይለኝ ነበር የምር። ሶስት ሰዓት ምናምን አራት ሰዓት ብነሳ በቃ ደስታዬን አልችለውም። ግን ቁርስ እንዳያመልጠኝ ብዬ ካፌ ውስጥ የዩኒቨርሲቲው ካፌ ማለት ነው። ስለምንበላ እስከ ሁለት ተኩል ነው የሚከፈተው። ካፌ ማለት ነው ከዛ ከሁለት ተኩል በኋላ ይዘጋል። ስለዚህ ቁርስ መብላት ስላለብኝ ሁለት ሰዓት እነሳና አንድ አስራ አምስት ደቂቃ። ማለቴ ልብሴን እቀይራለሁ እተጣጠባለሁ ምናምን ጥርሴን ቦርሻለሁ ምናምን ማለት ነው። አስራ አምስት ደቂቃ ከዛ ሁለት ከሃያ ምናምን ሲሆን ከዶም ወጥቼ። ወደ ቁርሴ እሄዳለሁ ማለት ነው። ቤት እያለሁ ግን ማለቴ ዩኒቨርሲቲ ከመግባቴ በፊት ግን የምነሳው ሶስት ተኩል አራት ሰዓት አራት ተኩል ነበር። በቃ ከሶስት ተኩል ጀምሮ እስከ አራት ተኩል ነበር የምነሳው። ምክንያቱም በቃ ሁሌ በጣም ነው የማመሸው ስምንት ሰዓት ነው የምተኛው ሌሊት ማለት ነው። ሌሊት ስምንት ሰዓት እነሳና አራት ሰዓት ነበር የምነሳው። እስኪ ስንት ሰዓት ነው የምተኛው? ግን በጣም እንቅልፉም ነው የምባለው እኔ አሁን የዛኔ እንቅልፋም ነበርኩ ነው የሚባለው። አሁን ስምንት ሰዓት ከተኛሁ እኮ ስንት ሰዓት ነው የምተኛው? አራት ሰዓት አለ አንድ ስምንት ሰዓት ነው እና እንቅልፋም አይደለሁም አልነበርኩምም። ማለቴ ከዛ ሰው ሲያየኝ ግን እዛ ግቢያችን ውስጥ ምንድነው እቺ እንቅልፏም የሆነች ልጅ ተነስታ አትሰራም እንዴ? የቤት ስራ ለእናቴ ተነስታ የቤት ስራ አታግዝሽም ለምንድነው ዝም የምትያት ምናምንም ጭራሽ ይሏት ነበር። እዛ ግቢያችን ውስጥ ያሉ ሰዎች ማለት ነው። በቃ ሁሌ ሶስት ተኩል ምናምን እናቴ ቁርስ ሰርታ አንቺ ተነሺ ምናምን እያለች ነበር የምታስነሳኝ። ግን እስከ ስምንት ሰዓት ማታ የማመሸውም ማለቴ የሆነ ፊልም እያየሁ ምናምን አልነበረም። የሆነ ለመዝናናት ብዬ ኢንስታግራም ስክሮል እያደረኩ ምናምን እያየሁ አይደለም የማመሸው እስከ ስምንት ሰዓት ማለት ነው። ወይም የሆነ ስራ እየሰራሁ ነው። ወይ ደግሞ የሆነ ትምህርት ኦንላይን እየተማርኩ ነው እስከ ስምንት ሰዓት የማመሻው። እንጂ በቃ እኔ እውነቱን ለመናገር በጣም የሆነ ለማዝናናት ምናምን ብዬ እስከ ስምንት ሰዓት የምተኛ ሰው አይደለሁም። በቃ ለመዝናናት ብቻ ብዬ ወይም አንዳንዴም እንደዛ የማደርግበት ሰዓት ግን አለ። መቼ ነው እንደዛ የማደርገው? ፈተና ላይ እቆይና ለምሳሌ አንድ ሁለት ሳምንት ምናምን ፈተና ላይ ከነበርኩ ራሴን ትንሽ ሪፍሬሽ ማድረግ ስላለብኝ። ማለቴ ራሴን ትንሽ ማዝናናት ስላለብኝ። አንዳንዴ የሆነ ኢንስታግራም ምናምን ቪዲዮ ማየት እጀመርና ወይ ደግሞ ፊልም ማየት እጀመርና። ደግሞ አራት ሰዓት ምናምን ነው የምጀምረው ፊልም ማየት ማለት ነው ከዛ እስከ ስምንት ሰዓት ምናምን የሚያስቆየኝ። ይችላል የሆነ ሪልም እያየሁ እስከ ስምንት ሰዓት ልቆይ እችላለሁ። ግን ይሄ በቃ በሁለት ሳምንት አንዴ ነው የሚፈጠረው። እንጂ ሌላው ቀን ወይም ኢንስታግራም አይደለም ወይም ስራ እየሰራሁ ነው። ማታ ማለት ነው ሌሊት ወይ ስራ እየሰራሁ ነው ወይ ደግሞ ስራ እየፈለኩ ነው። ወይ ደግሞ የሆነ ትምህርት እየተማርኩ ነው። አሁን ለምሳሌ እኔ ግራፊክ ዲዛይን እየተማርኩ ነው አሁን ላይ ማለት ነው። እና መቼ ነው የምማረው? ሌሊት ነው የምማረው ምክንያቱም ቀን አይመቸኝም። ቀን ክላስ እሄዳለሁ። ወይም አሳይመንት ይሰጠናል ወይም ማጥናት አለብኝ ምናምን ከዛ ቀን ስለማይመቸኝ ሌሊት ነው የምማረው ማለት ነው። እና አሁን እንደውም በዚህ ሳምንት አቋርጨዋለሁ ማለት አልመች ብሎኝ በቀጣይ ሳምንት ምናምን ለመጀመር አስቤያለሁ። እና አንዳንዴም ስራ ስለምሰራ። ሌሊት ሌሊት ነው አብዛኛው ስራ የምትሰራው ስለዚህ ስምንት ሰዓት ከተኛሁ። በቃ በእርግጠኝነት ወይ ሶስት ተኩል ከቀኑ ሶስት ተኩል ወይም አራት ሰዓት ነው የምነሳው እንጂ። ከዛ በፊት በቃ አልነሳም እናቴ ሶስቴ ቀስቅሳኝ ምናምን ነው የምነሳ ማለት ነው። እና እኔ ግን ሳስበው በጊዜ ተኝቼ አንድ ሁለት ሰዓት ምናምን ተኝቼ ወይም ሶስት ሰዓት ምናምን ተኝቼ ከዛ አስር ሰዓት የመነሳት ልምድ ቢኖረኝ የሌሊቱ አስር ሰዓት ደስ ይለኝ ነበር። ግን እኔ እንደዛ አልለመድኩም። ሁለት ሰዓትም ከተኛሁ አራት ሰዓትም ከተኛው ስድስት ሰዓትም ከተኛው የምነሳው። ወይም በቃ በጣም ጎበዝ ከጎበዝኩ በቃ አንድ ሰዓት ነው የምነሳው። ስለዚህ ጊዜ እንዳላቃጥል ስለምፈራ። ስምንት ሰዓት እተኛና ሶስት ተኩል እነሳለሁ ማለት ነው። ከቀኑ ቤት ከሆንኩ ማለት ነው አሁን ዩኒቨርሲቲ ላይ ግን ጠዋት ክላስ ስለምሄድ። በቃ አራት ሰዓት ምናምን ተኛና ጠዋት አስራ ሁለት ተኩል ወይም አንድ ሰዓት እነሳለሁ ማለት ነው። አብዛኛው ጊዜ አሁን እየተነሳሁት ያለሁበት ሰዓት በዚህ ሰዓት ነው አስራ ሁለት ተኩል

ጥያቄው ቤትህን እንዴት ታስውባለህ ነው የሚለው ታስዋለህ ነው የተጻፈው ግን ታስውባላህ ነው የሚሆነው እንጂ ተስዋለህ የሚባል የአማርኛ ቃል የለም። ቤቴ እንዴት ነው የማስውበው ግን እንዴት ነው የማስውበው የተለያዩ ስዕላቶችን ስዕልን በማድረግ ቤቴ በትክክል በማጽዳት አሁን ቤት የግድ ውብ እንዲሆን የግድ የሆነ የተለየ ነገር አንዳንድ ቂንጣ ቂንጦች ምናምን መኖር የለበትም የግድ እንደዛ መኖር የለበትም ቢኖር አሪፍ ነው። ግን ካልኖርም ቤት በደንብ ከተፅዳ በቃ ውብ ነው የሚሆነው ብዬ አስባለሁ። እና መጀመሪያ የቤት ቤቴ ማስበው ቤቴ በማጽዳት ነው አሁን የሆነ የተተረማመሰ ነገርን በማጽዳት አሁን ለምሳሌ አልጋ ሳይነጠፍ ሲቀር ይደብራል አሁን መኝታ ቤት አልጋ ካልተነጠፈ ደስ አይልም። ስለዚህ አልጋ በማጠፍ ገዛ ቤት ቤት ውስጥ የሆነ የሚወለወል ከሆነ ቤቱን መወልወል የሚጠረግ ከሆነ በመጥረግ አቧራ ምናምን እንዳይኖር ደግሞ መጠራረግ ማጸዳዳት እንደዛ በማድረግ መጀመሪያ አስውበዋለሁ ማለት ነው። ከዛ በኋላ ምንድነው? የማደርገው አንዳንድ ነገሮችን እንደ ዲኮር እንዲሆን ለምሳሌ ስዕሎችን አንዳንድ ስዕሎችን አሉ ቤት ውስጥ ማለት ነው እንደውም አብዛኛው ጊዜ እኔን ምስላቸው የስዕል በጣም ስለምወድ ቤት ላይ ስእልን እኔን እኔ የሳልኳቸው ነው ቤታችን ውስጥ እንደውም ያሉት ማለት ነው። እንደ ቀልድ ብዬ የሳልኳችሁ ስዕሎች እናቴ ፍሬም አድርጋ ሰቅላ ሰቅላቸዋለች እና እነሱን በቃ ቤታችን ራሱ ውብ አድርገውታል እና በዛም መንገድ ነው ቤት የምናስበው ማለት ነው። ሌላ ነገር ምንድነው? የምናደርገው ቤት ለማስዋብ የተለያዩ አበባዎችን አበባዎች ምናምን እናደርጋለን አሁን ጠረጴዛ ላይ አሁን እንኳን አዎ አለ ቤታችን ግን አልቀረም ሌላ ቤት ቢቀርም ቤታችን ግን አልቀረም ምንድነው የምናደርገው ጠረጴዛ ላይ ከመሃል አበባ ይደረጋል ቤታችን ውስጥ ማለት ነው። እና እሱን ውብ ያደርገዋል ብዬ ሳሎን ውስጥ እንደዛ ሲሆን በጣም ውብ ያደርገዋል ብዬ አስባለሁ። እና ቤታችንም በዛ ነው የምናስበው። ሌላ ደግሞ በአራቱ ኮርኖሮች ምንድነው? የምናደርገው አበባ እናደርጋለን በአራቱ ኮርነር አለ አይደል እዛ ጣሪያ ላይ እና አበባ ማስቀመጫ አድርገን እዛ መስቀያም አለ እዛ ላይ አበባ በአራቱ ውስጥ ስናደርግ አሪፍ ይሆናል። ደግሞ ቤትም ሌላ በጣም የሚያስቡበው ደግሞ ቤታችን ማለት ነው ምንድነው? የምናደርገው አሁን መብራት መብራቱ የሳሉን የኛ ቤት የሳሎን መብራት እንደ አበባ አይነት ነው የሚመስለው እና ዝም ብሎ ያ ኖርማሉ መብራት አይደለም እንደ አበባ ነገር ነው የሚመስለው ያም ቤታችን ውብ አድርጎታል ብዬ አስባለሁ። ከዛም ቀለሙም ራሱ ቤት ያሱባል አሁን የቀለም የቀለም ከለሩ እንደውም ፒንክ አይሆንም ሮዝ አይሆንም ሮዝ ከዛ አይደረግም ቤታችን ሮዝም አይደለም ሰማያዊና ነጭ ነው። ከላይ ሰማያዊ ነው ኮርኖሩም እዛ ጣሪያው ሰማያዊ ነው። እና ዙሪያው ደግሞ የግድግዳው ምናምን ቀለም ነጭ ነው ከዛ በጣም ነው ደስ የሚለው እና አንዳንዴ ደግሞ በየአምስት ነው የሚቀባው ቀለሙ ማለት ነው። እስካሁን በቃ እሱን እሱን ከለር የምንቀባው ሌላ ቀለም ተጠቅመን አናውቅም። እናቴ በጣም ስለምትወደው ከለሩ አይቀየርም እኔ ቢጫ ቢሆን ደስ ይለኝ ነበር። ግን እናቴ በጣም እሱን ከለር ስለምትወደው ነጭና ሰማያዊ ሁሌ ነጭና ሰማያዊ ነው የሚገባው። በየአመቱ ማለት ነው እና እንደውም አዲስ ሲቀባ ደግሞ ቀለም ሲቀባ ቤቱ ደስ ነው የሚለው አዲስ ቤት ነው የሚመስለው። እና ቤትን በቀለም በመቅባት ራሱ ቤትን እናስባለን ማለት ነው። ሌላ ደግሞ ምንድነው? የምናደርገው ቅድም እንዳልኩት መብራቱ የመሃለኛው እንደ አበባ ነው የሚመስለው በቃ ብዙ እንትን ያለው የሆነ ጎፍ ያለ አበባ ማለት ነው ከዛ ከኮርነር ደግሞ ኮርነር አራቱ ኮርነር ደግሞ ከአበባ ባሻገር አበባ አለ እዛ ማለት ነው አርቲፊሻል አበባ ነው። ውሃ የማይጠጣ ምናምን ግን አርቲፊሻል ሆኖ ደስ የሚል አበባ ማለት ነው ሌላ ደግሞ እዛ አራቱ ኮርነር ላይ መብራት ይደረግበታል። መብራት ደግሞ የተለያየ ከለር ያለው ማለት ነው ነጭ ሳይሆን በአረንጓዴ ቢጫ ቀይ ምናምን ይደረግና ሰማያዊም አለ አራቱን እንደውም ከለሩ ያሉት ከዛ አንዳንዴ የመሃለኛው ሳይበራ አንዳንዴ እሱን ብቻ ሲበራ በጣም ነው ደስ የሚሉ በቃ የሆነ ደማቅ አይደለም የሆነ ህስስ ያለ ክለር ሆኖ አንዳንዴ የመሃለኛው ሳይበራ እሱን ሲበራ በጣም ውብ ይሆናል ቤቱ ማለት ነው

ጥያቄው ስትታመም ከስራ ትቆያለህ ነው የሚለው? እኔ አብዘሃኛው ጊዜ እያመመኝ ራሱ ወደ ስራ እሄዳለሁ በቃ ለምዶብኝ አላውቅም። በቃ እንደውም ካመመኝ ቤት ቁጭ አልልም። ካላመመኝ ነው እንደውም ሳያመኝ አውቄ አሞኛል ምናምን ብዬ ከስራ የምቀረው እንጂ አሞኝ በቃ ከስራ እንደውም አልቀርም ብዬ አስባለሁ በቃ ካመመኝ መተኛት አልወድም። እኔ በቃ መተኛት የምር ሀኪም ቤት መሄድ መተኛት ምናምን ደስ አይለኝም በቃ አማራጭ ሳጣ በጣም ካመመኝ ነው እንጂ ወደ ሀኪም ቤት የምሄደው። ከስራ የምቀረው እንጂ ዝም ብሎ አሁን ጉንፋ ምናምን ቢይዘኝ ማስኬን አድርጌ ነው ምናምን ወደ ስራ የሚሄደው ማለት ነው። እኔ ከስራ የመቅረት ከስራ የምቀር አይነት ሰው አይደለሁም ማለቴ ዝም ብዬ አንዳንዴ ግን በጣም አስፈላጊ ጉዳይ ሲኖረኝ በቃ የማይቀር ምናምን ሲሆን ሳያመኝ አሞኛል ምናምን ብዬ እቀራለሁ ከስራ ማለት ነው እንጂ። ከዛ ምንድነው የሚሉኝ? ምንድነው ያመመሽ አትመስይም ስመጣ በሁለተኛ በዛ ማልቴ ካለፈ ቀኑ ለምሳሌ ዛሬ አሞኛል ብዬ ከቀረው ነገ ስሄድ ምንድነው የሚሉኝ? ግን ምንድነው ያመመሽ አትመስይም ምናምን ይሉኛል? አይ በቃ ተሻለኝ እኮ ምናምን ብዬ ነው የምገባው። እንጂ እውነቱን የመልካላም አንዳንዴ አሞኝም እያለ ጉንፋ ምናምን ቢይዘኝ ዝም ብዬ ነው የምሄደው በቃ ቀለል ያለ አሁን ቶንሲል አብዛኛው ጊዜ ቶንሲል ይይዘኛል። ማስክ አደርግና በቃ እሄዳለሁ እንጂ አልቀርም ዝም ብዬ ዝም ብዬ አሞኛል ትንሽ ህመም ከሆነ ራሴን ምናምን ካመመኝ ዝም ብዬ ነው የምሄደው ማለት ነው። አልቀርም ከስራ እና ይሄ ደግሞ አሪፍ ነው ብዬ አስባለሁ ማለት አስፈላጊ ጉዳይ ካልሆነ ካላጋጠመኝ በቀር ከስራ አልቀርም። ደግሞም ስንተኛ እኮ ካመመን ዝም ብለን ከተኛን አይሻለንም። አይሻለንም አንዳንዴ ማለት ነው አንዳንዴ ስንንቀሳቀስበት በቃ ደህና ነኝ ምናምን ብለን አእምሮአችንን ስናሳምነው ምናምን ነው ደህና እንደው የምንሆነው ብዬ አስባለሁ። ደግሞ ለዛውም በቃ እኔ አብዛኛው ጊዜ በህመም ብዙም የምጠቃ አይነት ሰው አይደለሁም። ማለቴ ካመመኝ ራሱ ተነስቼ የሆነ ስራ እሰራለሁ በቃ መድሃኒትም ቢሆን ውጬ ምናምን እሰራለሁ በቃ አሁን ፈተና ላይ እኔ ተማሪ ነኝ ስራም አንዳንዴ እሰራለሁ ግን ተማሪ ነኝ ከዛ ከትምህርት አሁን አልቀርም አሞኛል ምናምን ብዬ አልቀርም። እንደውም ምንድነው የማደርገው አንዳንዴ ፈተና ላይ ምናምን ስንሆን ምንድነው የማደርገው? ራስ ራሴ በጣም ነው የሚያመኝ አንዳንዴ ራስ ምታት አለብኝ እና ሲያመኝ ፈተና ላይ ከሆንን ማለት ነው። ጓደኞቼ ምንድነው የሚሉን ትንሽ ተኚና ትንሽ ተኝተሽ ከተሻለሽ በኋላ ታጠኛለሽ ምናምን ይሉኛል። እኔ ግን ምንድነው የማደርገው? መድሃኒቴን እውጥና አጠናኝ መድሃኒት የራስ ምታት መድሃኒት ወይም የፔን ማልቴ የሆነ የሆነ የሚያምን ነገር እንዲ እንዲያቀልልኝ ምናምን መድሃኒቱ እውጥና። ከዛ ወደ ጥናት ነው የምሄደው ማለት ነው። አጥንቼ ምናምን እተኛለሁ እንጂ አንዴ ከተኛሁማ በቃ አልነሳም የምር አንዴ አሁን አንድ ሰዓት አንድ ሰዓት ብቻ ልተኛ እና ከዛ ተነስቼ አጠናለሁ። ምናምን ብል በዛው ተኝቼ ነው የማድረው በቃ አሁን አስራ ሁለት ሰዓት ብተኛ አንድ ሰዓት ለመነሳት በቃ ጠዋት አንድ ሰዓት ነው የምነሳው እንጂ ማታ አንተ ሰዓት አልነሳም። ስለዚህ ራሴን ምን አይን ሰው እንደሆንኩ ስለማውቅ በቃ አርፌ መድኃኒቴን ውጬ ምናምን ነው የማጠናው። ወደ ስራም እንደዛው ወደ ስራም አይ በቃ ትንሽ አረፍ ብዬ ልሂድ ምናምን ብል በቃ ከስራ ነው የምቀረው። ስለዚህ ከስራ ከመቅረት ይልቅ ምንድነው የማደርገው? ካመመኝም ራሱ መዳኒቴን እውጥና ወደ ስራ እሄዳለሁ ማለት ነው። አንዳንዴ ግን በጣም አስፈላጊ ጉዳይ ሲያጋጥመኝ ማለቴ በቃ የማይቀር የማይቀርበት ወይ ደግሞ እኔም በጣም የሚያስፈልግበት ሌላ ማለቴ ሌላ ስራ ሳይሆን ማልቴ አሁን ለምሳሌ ወላጆቼ ምናምን በጣም ከፈለኩኝ ማልቴ በቃ የማይቀርብበት አይነት ስራ አለ አይደል? አሁን እንደዛ ከሆነብኝ ምንድነው የማደርገው? ሳያመኝ ማለቴ አሞኛል ብዬ እቀራለሁ ማለት ሌላ ወደ ሌላ ቦታ ልሂድ ምናምን ብላቸው አይፈቅዱልኝም አይደል ስለዚህ በቃ ሳያመኝ አምኛል እላለሁ ማለት ነው። አዎ ውሸት ነው። ግን ምንም ማድረግ አልችልም። በቃ አንዳንዴ ይሄ ሰዎችም ለመረዳት በቃ አይረዱም አንዳንዴ ሰዎች ማለት ነው ስለዚህ በሚረዳቸው መንገድ ማስረዳት ይሻላል። ብዬ ስለማስብ በቃ አሞኛል ካልኳቸው ግን ምንም ማድረግ ስለማልችል በቃ ይፈቅዱልኛል ማለት ነው። ስለዚህ አሞኛል ምናምን ብዬ እቀርና ከዛ ወደ የምፈልግበት ቦታ እሄዳለሁ ማለት ነው። እንጂ አብዛኛው ጊዜ ግን በቃ እያካካስኩት እኮ ነው ማለቴ እያመመኝም ስለምሄድ አንዳንዴ አብዛኛውን ጊዜ እሄዳለሁ። ስለዚህ ባስፈለገኝ ሰዓት የሆነ ነገር መስራት በፈለኩበት ሰዓት አሞኛል ብዬ ብቀር ራሱ ኖርማል ልምድ ነው ብዬ የተለመደ ነው ብዬ አስባለሁ። ምክንያቱም እያመመኝም ቢሆን እሄዳለሁ አ ስለዚህ

ጥያቄው ከስራ ሰዓት በኋላ ትሰራለህ ነው የሚለው? አዎ እኔ እሰራለሁ ማለቴ አሁን ራሱ እኮ ከትምህርት ጎን ለጎን ነው ስራ እየሰራሁ ያለሁት ማለት ነው። እና እኔ በቃ እንደዚያ አይነት ነገር ጎበዝ ነኝ ብዬ አስባለሁ ግን ይሄ ይሄኛው እኔ በጣም ነው የሚያደክመኝ አሁን ትምህርት እየተማርኩ የሆነ ስራ መስራት ምናምን ግን አብዛኛው ጊዜ እኮ አላገኝም እውነትን ለመናገር አሁን ላይ ትንሽ ትንሽ ነው እያገኘሁ ያለሁት እንጂ ብዙም አላገኘም ነበር እንደውም ስራ በመፈለግ ነው ጊዜ የማቃጥለው። በጣም ከባድ ነው የምር ማሌቴ ግን የሆነ አላማ ሲኖርህ የሆነ ማሳካት የምትፈልገው ነገር ሲኖር ከባድም ቢሆን በቃ ታደርገዋለህ ማለት ማድረግ ግዴታ ነው የሚሆንብህ። ስለዚህ እኔ እዚያ ሁኔታ ላይ ስላለው የሆነ በቃ ማሳካት የምፈልገው ነገር አለ እና በኢኮኖሚ ላይ ራሴን በደንብ እንትን ማድረግ አለብኝ ማበልጸግ አለብኝ ብዬ አስባለሁ። አሁን በቃ ከትንሽ አመት በኋላ ምናምን የሆነ ነገር መግዛት እየፈለኩ ሳልገዛ መቅረት አልፈልግም አሁን ላይ እንደዚያ ነኝ። የሆነ ነገር መግዛት እፈልጋለሁ ግን ገንዘብ ስለሌለኝ በቃ ትቼው እሄዳለሁ። እና ደግሞ እኔ ደግሞ እንትን ነኝ ማለቴ በጣም ገንዘብ የማጠፋ ሰው ነኝ አሁን ወላጆቼ የላኩልኝ። ራሱ ማለቴ እኔ ብዙ አሁን ላይ ብዙ ስራ አልሰራም አንዳንዴ ነው የምሰራው ያው እየሰራሁበት ደግሞ የሆነ እቃ ምናምን ነው የምገዛው የሚያስፈልገኝ ነገር ማለት ነው። ከዚያ ወላጆቼ ከሚልኩልኝ ገንዘብ በቃ ዝም ብዬ ነው የማጠፋው ማለት ይቻላል በጣም ነው ገንዘብ የማባክነው። እና እና ደግሞ ራሴ ስራ ካልሰራሁ ደግሞ ወላጆቼ የላኩልኝን እንደዚያ የማባክን ከሆነ በቃ ይደብራል የምር ወላጆች ወላጆች ልከው እኔ ዝም ብዬ የማባክነው ከሆነ በቃ እኔ እየደበረኝ ነው እና ለዚያ ነው ደግሞ ስራ መስራት ምናምን የምፈልገው ማለት ነው። ተጨማሪ ስራ ከዚያ አሁን አሁን ተጨማሪ ስራ ከስራው ግን አሁን ከትምህርቴ ከትምህርቴ ጎን ለጎን ተጨማሪ ስራ ብሰራ ማለት ነው ከሰራው ስራ እንደፈለኩት ገንዘብ ምናምን እንደፈለኩት ማባከን ችላለህ ማባከን ሳይሆን የፈለኩትን ነገር መግዛት እችላለሁ ማለት ነው። አሁን አዎ እያባከንኩ ነው አውቃለሁ ግን እንደዛም ቢኖረኝ ራሱ ገንዘብ እንደዚያ ማባከን የለብኝም የራሴ ራሴ ሰርቼም ቢሆን ማለት ነው ግን አንዳንዴ ደግሞ ያስፈልጋል ለምሳሌ አሁን አንዴ በቃ አንዳንዴ አሁን ማጠፋ አለ አይደል ገንዘብ ግን አንዳንዴም ለሚያስፈልግ ነገር ሲሆን ግን ማባከን ሳይሆን መጠቀም ነው የሚባለው ገንዘብ ማለት ነው። ስለዚህ ለዚያ ነው ከስራ ሰዓት በኋላ የምሰራ ማለት ነው። አሁን አንዳንዴ ማታ ሲሆን ማታ አብዛኛው ሰው ይተኛል አይደል እኔ ግን ልሰራ እችላለሁ አሁን አንዳንዴ እስከ ስምንት ሰዓት ምናምን ማታ ሰራለው የሆነ ገንዘብ ለማግኘት ምናምን ማለት ነው። ምክንያቱም የሆነ ከተወሰነ አመት በኋላ የሆነ ነገር አሳክቼ ማየት ስለምፈልግ ነው የምሰራ ማለት ነው ደግሞ አሳካዋለሁ እርግጠኛ ነኝ ማለት ነው እግዚአብሔርም ይረዳኛል። ግን አሳካዋለሁ የሆነ ስራ እግዚአብሔር መጀመሪያ እግዚአብሔር ነው የሚረዳኝ ከእግዚአብሔር እርዳታ ደግሞ ጎን ለጎን እኔ ደግሞ ትንሽ መሞከር አለብኝ አይደል። ለዚያ እኔ እሰራለሁ ከስራ ሰዓት በኋላ ማለት ነው ደግሞ አሪፍ ነው አንዳንዴ ዝም ብለን ያ በወር የሚመጣው ደሞዛችን ብቻ ጠብቀን ምናምን ላይበቃ ይችላል አሁን ዝም ብለን ኑሮ ላይ ስናየው ላይበቃን ይችላል እንደውም አንዳንዴ ከስራ ሰዓት በኋላ የምንሰራቸው ስራዎች ናቸው። በደንብ የምናተርፍበት እንጂ በቃ አንዳንዴ እኮ በቃ የሆነ ዲፓርትመንት ተምረን ምናምን ራሱ እኮ በዚያ ዲፓርትመንት ሰርተን ከምናገኘው ለምሳሌ አንድ አምስት አመት ስድስት አመት የሆነ ዲፓርትመንት እንማርና በዚያ ስራ እንቀጠራለን አይደል ከዚያ ግን ገንዘቡ ምናምን እንደማይበቃ ሲገባን የሆነ ተጨማሪ ስራ ስኪል ስራ ጎን ለጎን ምናምን ብላን የሆነ ተጨማሪ ስራ ስንሰራ ከዚያ በጣም አሪፍ ተከፋይ እንሆንና አንዳንዴ በቃ ጎን ለጎን ብለው የጀመሩትን እንደ ቋሚ ስራ ያ የመጀመሪያ ቋሚ ስራቸውን ትተው ወደዛው ጎን ለጎን ብለው ያሰቡትን መጀመሪያ ወደዛ የገቡ ሰዎችን አውቃለሁ እና ለዛም ነው እኔ ከስራ ሰዓት በኋላ የምሰራ ማለት ነው። እናቴ ደግሞ እንደዛ አይነት ሰው እንደሆን አድርጋ ነው ያሰደገችኝ እናቴ እንደዛ አይነት እንደዛ አይነት ሴት ናት። ማለቴ የሆነ ስራ ትሰራለች ከስራ በኋላ ምን ደግሞ የሆነ ስራ ትሰራለች በቃ እንደዛ አይነት እንደዛ አድርጋ ስላሳደገችኝ እኔ በቃ የሆነ የስራ ልምዴ በጣም ጎበዝ ነኝ የስራ ልምድ አለኝ ብዬ አስባለሁ። በቃ የሆነ ስራ ለመስራት እምቢ አልልም በቃ አይ በቃ ደክሞኛል እኮ ለራሴ ትንሽ ጊዜ ልስጥ ምናምን አልልም ግን ያን ነገርም ይጎዳል ግን ያ ያሰብኩትን አለማ ሲሰካ ሲሳካ ሳሳካው አንዴ ለራሴም ጊዜ እሰጣለሁ ብዬ አስባለሁ በቃ ያሰብኩትን ሳሳካው በቃ ይዛኔ ለራሴ ጊዜ እሰጣለሁ ብዬ ነው የማስበው እንጂ። አሁን ላይ ከስራ ሰዓት በኋላ ራሱ እሰራለሁ ሁሌ ማለት ነው። እና ደስ ይላል ደግሞ ከስራ ሰዓት በኋላ መስራት አሪፍ

ጥያቄው በጀት ታስተዳድራለህ ነው የሚለው? አዎ እኔ በጀት አስተዳድራለሁ እና የጀመርኩት ደግሞ በዚህ ስድስት ወር ውስጥ ነው ከመስከረም ጀምሮ እስከ ጥር ባለው ጊዜ ማለት ነው። አሁን ጥር ወር ጥር ወር ላይ ነን እና ከመስከረም ጥቅም ህዳር ታህሳስ ጥር ላይ እስካሁን በጀት ማስተዳደር ጀምሬያለሁ ከዛ በፊት አላስተዳድርም ነበር ማለቴ አሁን ራሱ ማስተዳደር የጀመርኩት ዩኒቨርሲቲ ስለገባው ነው። አሁን ገንዘብ ይላክልኛል በወር እና ያ የሚላክልኝ ገንዘብ ለወር እንዴት አድርጌ ማብቃቃት እንዳለብኝ ምን መግዛት አለብኝ ምን መግዛት የለብኝም? ምናምን ሚለው ነገር አሁን ከመስከረም እስከ ጥር ባለው ወራቶች ውስጥ በደንብ እየተማርኩ ነው ብዬ አስባለሁ። እንደውም መስከረም ጥቅምት ህዳር ላይ በጣም ነበር ገንዘብ የማጠፋው ማለቴ መቆጣጠር ማስተዳደር ምናምን አቅቶኝ ነበር በቃ አላስፈላጊ ላልሆን ነገሮችን እያጠፋው ነበር መስከረም ጥቅምት ምናምን እያለ ማለት ነው። አሁን ላይ ግን በቃ ታህሳስ እና ጥር በጣም ነበር ገንዘብ ደህና የሆንኩት ማስተዳደር ላይ በቃ የሚያስፈልገኝ ነገር ነው የምገዛው እንጂ እንደዛ ከመስከረም እስከ ህዳር ባለው ጊዜ እንዳጠፋሁት ገንዘብ እያጠፋሁ አይደለም መስከራም ጥቅምት ህዳር ላይ እስከ በአጠቃላይ ማለት ከተላከልኝ ገንዘብ እስከ አርባ ሺህ ምናምን ጨርሻለሁ በሶስት ወር ውስጥ ማለት ነው በጣም ነው የገረመኝ እኔ ራሱ ምን እንዳደረኩት አላውቅም። በቃ አርባ ሺህ አጥፍቻለሁ ከዛ ከታህሳስ እና ጥር ላይ ግን ያጠፋሁት አስር ሺህም በቃ አስር ሺህ ነው ቢሆን እንጂ ከዛ በላይ አይደለም በሁለት ወር ውስጥ አስር ሺህ በሶስት ወር ውስጥ አርባ ሺ አጥፍቼ ነበር። አሁን በሁለት ወር ውስጥ ግን ከአስር ሺህ ማለቴ በቃ ያንሳል እንጂ ወይም ዘጠኝ ሺህ ምናምን አካባቢ ነው ያጠፋሁት እንጂ ብዙም አላጠፋውም በሁለት ወር ውስጥ ማለት ነው። እና ደግሞ ሚላክልኝ በወር መጀመሪያ ሆኖ ነው የዛኔ አርባ ሺህ የተሰጠ አምሳ ሺህ ምናምን ነበር የተሰጠኝ እንጂ አሁን ላይ በየወሩ ዘጠኝ ሺ ነው። የሚላክልኝ ስለዚህ ዘጠኝ ሺ በወር እንዴት ለአንድ ወር እንዴት እንደማብቃቃው አሁን እየተማርኩ ነው። ማለቴ አሁን አሁን በቀን ለምሳሌ አንድ ምግብ ለመግዛት እዚህ ዩኒቨርሲቲ ውስጥ ማለት ነው አንድ ምግብ ለመግዛት ከመቶ ብር ጀምሮ እስከ መቶ ሃምሳ ነው። አሁን መስከረም ምናምን አካባቢ እያለ የመቶ ሃምሳ ምናምን አሁን ለምሳሌ እንቁላል ለምሳሌ እርጥብ ምናምን ለመግዛት ብፈልግ ኖርማል እርጥብ ከሆነ ያ የተለመደው እርጥብ ከሆነ ስንት ነው ዋጋው ስድሳ ብር ነው? ስፔሻል ከሆነ ደግሞ መቶ ብር ነው እና መስከረም ላይ ያለው መቶ ብሯን አውጥቼ ስፔሻል እርጥብ ነበር የምበላው አሁን ላይ ግን በቃ ያ የተለመደችውን እርጥብ ኖርማል እጥብ የምትባለውን በስልሳብር ነው የምበላው። አሁን ይሄ ገንዘብ ማስተዳደር እንደለመድኩ ያሳያል የዛኔ በቃ አሁን ለፍርፍር ፍርፍር እንጀራ የሆነ ስፔሻል ከሆነ መቶ ሰባ ብር ነው ስፔሻል ካልሆነ ግን መቶ ሰላሳ ብር ነው። አሁን ያ መስከረም እያለ ያ ስፔሻሏን ነበር የምበላው እንቁላል ምናምን ያለችበት ነበር የምበላው አሁን ግን ያቺ ኖርማሏን ፍርፍር እንጀራ ነው የምበላው ይሄ ምንድነው የሚያሳየው? ለራሴ ራሱ የተረዳሁት ነገር ገንዘብ ማስተዳደር እንደቻልኩ ነው። የዛኔ በቃ ገንዘብ አሁን አንዳንዴ መልስ ሳልቀበል ራሱ የወጣሁበት ቀን አለ በቃ እንዴ በቃ ገንዘብ አግኝቼ ምናምን ብዬ አስር ብር ምናምን አስር ብር አምስት ብር ከሆነ አልቀበልም ነበር መልስ ለራሱ ማለት ነው። አሁን ግን እየተቀበልኩ ነው እና የዛኔ ያጠፋሁት በሶስት ወር ውስጥ አርባ ሺህ ማጥፋቴ በጣም ነበር የደበረኝ እንዴ ምን ሆኜ ነው ምናምን ነው ያልኩት ለራሴ ማለት ነው። ስለዚህ አሁን ላይ አሁን ላይ ግን ዘጠኝ ሺህ ለሁለት ወር እንዴትም ብዬ እያብቃቃሁት አሳለፍኩኝ አሁን ጥር እና ታህሳስ ያለፈው ታህሳስ ወር እና አሁን ጥር ነን ዘጠኝ ሺህ ብር እንዴትም ብዬ አብቃቃሁት ለሁለት ወር ማለት ነው። ደግሞ በየወሩ ዘጠኝ ሺህ ነው የሚላክልኝ ከዛ በላይ እንዳጠፋ አይፈቀድልኝም። እና የዛኔ የዛን ሶስት ወራት ግን በወር ከዘጠኝ ሺህ በላይ ነበር አሁን አርባ ሺህ በሶስት ብናካፍለው አስራ ሁለት ሺህ አስራ ሶስት ሺህ ነው የሚደርሰው መሰለኝ እና በወር በቃ ከሚላክልኝ በላይ ነበር እያጠፋሁ የነበርኩት ማለት ነው። ስለዚህ አሁን ላይ በጀት ማስተዳደር እየቻልኩኝ እየቻልኩኝ ነው ብዬ አስባለሁ እና በቀጣይ ወራቶችም በደንብ አሻሽላለሁ ብዬ አስባለሁ። እንደውም ዘጠኝ ሺህ ብር በወር ከሚላክልኝ ትንሽ አንድ ሰባት ሺህ ተጠቅሜ ሁለት ሺህ እንደውም ለማጠራቀም እያሰብኩ ነው ለቀጣዩ ወራቶች ማለት ነው። እና በቀጣይ አመት ደግሞ ይበልጥ በደንብ በጀት ማስተዳደር እችላለሁ ብዬ አስባለሁ ለቀጣይ አመት በደንብ እችላለሁ ብዬ እገምታለሁ ማለት ነው። እና አሁን ላይ ደህና ማስተዳደር እየቻልኩ ነው ብዬ አስባለሁ። አሁን ላይ ስለዚህ

ጥያቄው የትኛውን የቀኑን ሰዓት ትወዳለህ ነው የሚለው? እኔ የቀኑን ሰዓት የምወደው። ጠዋት ከአሥራ ሁለት ጀምሮ እስከ ሁለት ተኩል ያለው ሰዓት እስከ ሶስት ሰዓት። እስከ ሶስት ሰዓት ያለው ወይኔ እንዴት እንደምወደው በጣም ነው የምወደው። በቃ ጠዋት አስራ ሁለት ሰዓት እነሳና አንዳንዴ ቤተክርስቲያን እሄዳለሁ ማለቴ አሁን እንኳን እየተውኩት ነው ይሄ ልምዴ ግን። አብዛኛው ጊዜ ድሮ ቀደም ብዬ የማደርገው ነገር። ቤተክርስቲያን እሄዳለሁ ጠዋት ከዛ ጠዋት ከቤተክርስቲያን በኋላ ከስድስት ወር በኋላ በፊት የማደርገው የነበረው ነው እያወራሁ ያለሁት። ከዛ ከእናቴ ጋር አብረን ቁርስ እንሰራለን ቤት ምናምን እናጸዳዳለን። ከዛ ከዛ በኋላ ምንድነው? የምናደርገው ቁርስ ሁለት ሁለት ተኩል ምናምን ሁለት ሰዓት ይደርሳል ከዛ እስከ ሶስት ባለው ሰዓት ቁርሳችንን እንበላለን። እናቴ ደግሞ ጠዋት ጠዋት ቡና ትጠጣለች ቡና ታፈላለች ማለት ነው። ከዛ ቡና ቤታችን በባህላዊ መንገድ በኢትዮጵያ የኢትዮጵያ የቡና አፈላል እንትን አለ። የቡና አፈላል ስነ ስርዓት አለ ማለቴ። በማሽን አንድ ሲኒ በማሽን ቡናው ፈልቶ አንዲት ሲኒ ብቻ አይደለም የሚጠጣው ኢትዮጵያ ውስጥ ማለት ነው። ምንድነው የሚደረገው? ቡና ተዘርግቶ ምናምን የሆነ ሮኮቦት የሚባል ነገር አለ። ከዛ ሲኒ ምናምን ተደርጎ ጀበና ተዘጋጅቶ ምናምን ነው የሚፈላው ቡና። ከዛ ከቁርስ በኋላ እናቴ ቡና ስለምትጠጣ ያ ስነ ስርዓት ማለቴ ያ ቡና ምናምን ሲቀራረብ ራሱ በጣም ነው ደስ የሚለኝ። እኔ ቁጭ ብዬ ከእናቴ ጋር ነው የማወራው እሷ ቡና ስትጠጣ እኔ ደግሞ ቁጭ ብዬ ከሷ ጋር አወራለሁ ማለት ነው። ከዛ በዛ ነው ጠዋት የማሳልፈው ማለት ነው። በዚህ ምክንያት ከእናቴ ጋር የማወራበት ሰዓት ጠዋት ስለሆነ ጠዋት በጣም ነው ደስ የሚለኝ ደግሞ እኔ ደግሞ ከሁሉም በላይ የምወደው ቁርሴን ነው። ከምሳ ይልቅ ከድራር ይልቅ ከእራት ይልቅ ከምሳና ከእራት ይልቅ ምሳዬን ነው። ምንድነው? ቁርሴን ነው በጣም የምወደው። ስለዚህ ቁርስ የቁርስ ሰዓት የቁርስ ሰዓት ከሁሉም ከቀኑ በሙሉ ሰዓት ከቀኑን ሙሉ ሰዓት የምወደው የቁርስ ሰዓትን ነው ከአሥራ ሁለት ጀምሮ እስከ ሶስት ሰዓት ባለው ሰዓት ውስጥ ማለት ነው። ደግሞ ከእናቴ ጋር ቤተክርስቲያን መሄድ በጣም ነው ደስ የሚለኝ እና እሱን የማደርገው ጠዋት ስለሆነ በቃ ደስ ይለኛል ማለት ነው። ለሁለተኛ የቀኑን ሰዓት የምወደው ከስምንት ጀምሮ ከስምንት ሰዓት ጀምሮ እስከ አስር ሰዓት ባለው ሰዓት እስከ አስር በቃ ስምንት ሰዓት ነው። የምር እስከ እስከ ዘጠኝ ምናምን ደስ ይለኛል በቃ የዛኔ ከስምንት እስከ ዘጠኝ ደስ ይለኛል ሰዓቱ። ግን ያን ብዙም ደስ አይለኝም ግን በቃ ይሻላል ከአሁን ስድስት ሰዓት ነው የምትወጂው? ስምንት ሰዓት ብሎ የሆነ ሰው ቢጠይቀኝ በእርግጠኝነት ስምንት ሰዓት ነው የምለው እና በቃ ስምንት ሰዓት እወደዋለሁ። ሌላው ግን እንደ ጠዋት የምወደውም ሌላ ሰዓት አለ። ማታ አስራ ሁለት ሰዓት ጀምሮ እስከ ሁለት ሰዓት ምናምን እስከ ምሽቱ ሁለት ሰዓት ማለት ነው። ምንድነው ለምንድነው? ደስ የሚለኝ ከአሥራ ሁለት ጀምሮ እስከ ሁለት ሰዓት አንዳንዴ ቤተክርስቲያን እሄዳለሁ ማታ ማለት ነው ከአሥራ ሁለት ጀምሮ ባለው ሰዓት ቤተክርስቲያን እሄድና ከዛ አንድ ሰዓት ምናምን ነው የምመለሰው ማለት ነው። ከዛ ከዛ ተመልሼ ራት ነው የምበለው አንድ ተኩል ምናምን እስከ ሁለት ተኩል ባለው ሰዓት ራቴን ራትን ነው የምበላው። እናም አስራ ሁለት ሰዓት ደግሞ ምን አለ ቤተክርስቲያን ውስጥ ጉባኤ አለ። የሆነ ስብከት አለ መዝሙር ይዘመራል ምናምን ማለት ነው። ከዛ በጣም ነው ደስ የሚለኝ ወደዛ ቦታ እሄዳለሁ ማለት ነው። ከዛ ለዛ ነው አስራ ሁለት እስከ ከ አስራ ሁለት ሰዓት ማታ እስከ ሁለት ተኩል ምወደው ለዛ ነው። ሌላው ቀን ግን አሁን እሁድ እሁድ ምን ሰዓት ነው ደስ የሚልሽ ብሎ ብትጠይቁኝ ይሄ ከሰኞ እስከ ቅዳሜ የምወደው ሰዓት ነው። የእሁድ ደግሞ የምወደው። ጠዋት ሁሌ ነው እሁድም ያጠቃላል ከአሥራ ሁለት እስከ ሶስት ሰዓት የእሁድም ያልኩት ቅድም ግን እሁድ ሲሆን ሌላ የተለየ የምወደው ሰዓት አለ ከዘጠኝ ጀምሮ እስከ አስራ ሁለት ሰዓት ማለት ነው። ለምንድነው? ከዘጠኝ እስከ አስራ ሁለት የምወደው የሰንበት ትምህርት ቤት አባል ነኝ። እና ከዘጠኝ ጀምሮ እስከ አስራ ሁለት ሰዓት ሁሌ ጉባኤ አለ እሁድ እሁድ ማለት ነው። ከዛ እዛ እዛ ውስጥ ሄደን ትምህርት እንማራለን አንዳንዴም የሆነ ክርክር ምናምን ይነሳና እዛ ክርክር እናደርጋለን። አንዳንዴ ደግሞ ስብከት አለ። መዝሙርም አለ። ስነ ጽሁፍም ይቀርባል። ከዛ ጓደኞቼም እዛ አገኛቸዋለሁ ደግሞ ለእግዚአብሔር ሰዓት መስጠት ማለቴ መስጠት ስለሆነ ደስ ይለኛል። ሰንበት እሁድ እሁድ ሲሆን ከዘጠኝ ሰዓት ጀምሮ እስከ አስራ ሁለት ሰዓት ነው ያ ጉባኤያችን ማለት ነው። ስለዚህ እዛ ስለምሄድ እሁድ በጣም ደስ ይለኛል። እሁድ ሆኖ ከዘጠኝ እስከ አስራ ሁለት ያለው ሰዓት ደስ ይለኛል። ጠዋት እሁድም በጣም ነው ደስ የሚለው ማለቴ የተለየ። ፕሮግራም ዝግጅት ምናምን ስላለ ቤተክርስቲያን ውስጥ ከጧቱ አስራ ሁለት ሰዓት ጀምሮ

ጥያቄው ስንት ትራስ ትጠቀማለህ ነው የሚለው? እኔ እኔ የምጠቀመው ትራስ ስተኛ አንድ ትራስ ነው የምጠቀመው። ሁለት ትራስም ከዛ በላይም አስፈላጊ ነው ብዬ አላስብም እንደኔ ማለቴ እንዴት እንደሚጠቀሙትም እንደሚጠቀሙትም አላውቅም። ግን እኔ አንድ ትራስ ነው የምጠቀመው እርሱ ራሱ በቃ ማለት ትራስ መጠቀም አስፈላጊ መስሎም አይሰማኝም። አንዳንዴ ማለቴ ለምንድነው እንደዛ ያልኩት? አሁን ወይም እንደ ትራሱ ይለያያል አዎ እርግጥ ነው ግን ማለቴ ትራስ ሁሌ የምንጠቀም ስንሆን የሆነ አንገታችን አንገታችንን ሊያምን ይችላል። ማለቴ ትራስ ባንጠቀም አሪፍ ነው። ግን ግን ደግሞ የሆነ ድፍት ስንል ደግሞ አለመጠቀምም ጉዳት አለው መጠቀምም አንዳንዴ ጉዳት አለው ብዬ አስባለሁ። እንደውም ያ የአንገት ትራስ ያለው የሆነ ያ የአንገት ትራስ እሱ የተሻለ ነው ብዬ እሱን ብንጠቀም ይሻላል ብዬ አስባለሁ። እሱንም አለኝ ያ ኖርማሉ ትራስም አለኝ እና እጠቀማለሁ ትራስ አንድ ትራስ ነው ግን የምትጠቀመው ማለት ነው። ግን እኔ አንዳንዴ በቃ ትራስ አላደርግም ምናምንም ብዬ ካለ ትራስ የምተኛበት ጊዜ አለ። እንደውም አንዳንዴ እናቴ ትራስ እንድትጠቀም ነው የምትመክረኝ ግን እኔ እኔ ደግሞ አንዳንዴም ይጎዳል ብዬ ስለማስብ አልጠቀምም ትራስ ማለት ነው። ግን አሁን ትራስ መጠቀም ጉዳቱ ብዬ የማስበው አሁን ሁሌ ትራስ ስንጠቀም የአንገት አካባቢ ችግር ሊያጋጥመን ይችላል ብዬ አስባለሁ እንደ አጥንት የሆነ ችግር ይኖራል ብዬ አስባለሁ። ዝም ብዬ አንዳንዴ ስለሚያመኝ አንገቴ ለራሴ ማለት ነው። ለዛ ነው ከዛ ወይ ደግሞ ያ የአንገት ትራስ ያልኩትን ቅድም ብንጠቀም አሪፍ ይመስለኛል። ሁለተኛ ደግሞ ትራስ ባንጠቀም ደግሞ የሆነ ለምሳሌ ራሳችንን ትራስ ባንጠቀም የሆነ የደም ደም አእምሮአችን ውስጥ ያለው ደም እንዲህ እንትን እንዲረጋ ምናምን የማድረግ አዝማሚያ እንዳለው። አለመጠቀምም በቃ የየራሱ የሆነ ጥሩም መጥፎም ጎን አለው ስለዚህ ሁለቱንም እንትን ማመጣጠን ብንችል አሪፍ ነው ብዬ አስባለሁ። ወይም የአንገት ራስ ምናምን መጠቀም ብንችል ማለት ነው ደግሞ ትራስ እኔ የምጠቀመው አይነት ትራስ። ከ እንትን የተሰራ ነው ከ ከጥጥ የተሰራ ነው እና ከ እሱን ነገር አሪፍ እንደሆነም ሰምቻለሁ። ማለት ከእስፖንጅ ምናምን ከተሰራ ከተሰራ ትራስ ይልቅ በጥጥ የተሰራ ትራስ አሪፍ እንደሆነ ትንሽ ኢንፎርሜሽን አለኝ። እና ደግሞ ያ ያው ትራስም ብለን ፍራሽም ቢሆን ፍራሽም አሁን የኔ ፍራሽ በስፖንጅ የተሰራ ነው። ግን በጥጥ የተሰራ ከሆነ ለጀርባችን ምናምን አሪፍ ነው ብዬ አስባለሁም እንደዛም ሰምቻለሁ። ምክንያቱም አሁን ስንተኛ እንደ ቅርጻችን ለምሳሌ ብንተኛ አሁን ጀርባችን አንዳንድ ያመናል ስንነሳ ምናምን ማለት ነው። ስለዚህ ይሄ የ የእንቅልፍ ስንተኛ ያለው የምንተኛበት ሳይድ ምናምን ሊሆን ይችላል ማለቴ። አተኛኘታችንም ሊሆን ይችላል ግን አንዳንዴም ያ ፍራሽ እና ያ ትራስ ትራስም የተሰራበት የተሰራበትም ሊሆን ይችላል። ስለዚህ ማለቴ አሁን ደግሞ በጣም መጠንቀቅ ያለብን ደግሞ የሆነ ከአጥንት ውስጥ አጥንታችን የአጥንት ችግር እንዳያጋጥመን በደንብ መጠንቀቅ አለብን። ስለዚህ የምንጠቀመው ትራስ እና ፍራሽ የሆነ በጣም በጣም አሪፍ ከአሪፍ ነገር የተሰራ ለምሳሌ ቅድም እንዳልኩት ከጥጥ የተሰራ ቢሆን ተመራጭ ነው ብዬ አስባለሁ። ስለዚህ እንደዛ በዛ መልክ ብንሰራው በዛ መልክ ብንሄድ አሪፍ ነው። ማለቴ በቃ ለጤናችን ከራሳችን ይልቅ ሌላ የሚያስብ ሰው የለም። ስለዚህ ለጤናችን ሁላችንም በራሳችን መስራት አለብን ብዬ አስባለሁ። አሞን ምናምን ህክምና ከምናደርግ ደግሞ የአጥንት ህመም በጣም ከባድ ህመም ነው። ስለዚህ የአጥንት ህመም አጋጥሞን ሀኪም ቤት ከምንገላታ ይልቅ መጀመሪያ የምንጠቀመው ትራስ የምንጠቅመው ፍራሽ ምናምን የመሳሰሉት ደግሞ ስንተኛ አተኛኘታችን ብናስተካክል አሪፍ ነው ብዬ አስባለሁ። እና ቅድም እንዳልኩት እኔ አንድ ትራስ ነው የምጠቀመው ሁለት ራስ ግን ለምን አስፈላጊ መስሎ አይሰማኝም ዝም ብዬ ሳስበው ግን። ዝም ብዬ ስቀመጥ ራሱ ግን እኔ ካለ ትራስ አልቀመጥም አሁን ጀርባዬን ተደግፌ ምናምን ነው የማጠናው አሁን ለጀርባዬ ትራስ ነው የምጠቀመው። እና ስናጠና ወይ ደግሞ ስንቀመጥ ምናምን ደግሞ ትራስ ብንጠቀም አሪፍ ነው ብዬ አስባለሁ ማለት ነው። ሶፋ ላይ ስንቀመጥ ራሱ ብንጠቀም ትራስ አሪፍ ነው። ምክንያቱም ቀጥ እንድንል ያደርገናል ብዬ አስባለሁ የሆነ ድፍት ከምንል

ጥያቄው የመጠጥ ውሃህን ከየት ታገኛለህ ነው ሚለው? እኔ የወጠጥ ውሃዬን የማገኘው ከባንባ ነው። ማለቴ የባንባ ውሃ ነው እኔ ምጠጣው ማለት ነው እኔ ከልጅነቴ ጀምሮ የባንባ ውሃ መጠጣት ስለለመድኩ በቃ አሁንም ራሱ የባንባ ውሃ ነው ምጠጣው ማለት ነው። አብዛኛው ሰው ግን የባንባ ውሃ አይመቸኝም ምናምን ይላል ደግሞ ልክ ነው። እረዳቸዋለሁ ማለቴ የባንባ ውሃ የኢትዮጵያ ትንሽ ጨዋማ ነው። እና ለአንዳንዴ ደግሞ ለምሳሌ እንደ ኮላሊት ያለ በሽታዎች ምናምን ሊያጋልጥም ይችላል። ደግሞም ያለው ሰው ከሆነ ደግሞ ሊያባብስ ይችላል። ስለዚህ የባንባ ውሃ ለጤና ትንሽ ይጎዳል አዎ ጨዋማ ስለሆነ። ትንሽ ሊጎዳ ይችላል እኔ ግን በቃ ለምዶብኝ የባንባ ውሃ ነው ምጠጣው። ቤት ራሱ ከእኔ ውጪ ሁሉም ውሃ ገዝቶ ነው ሚጠጡት ውሃ ያ የሚገዛው ውሃ ጨዋም አይደለም። እኔ ግን በቃ ስለለመደብኝ እነሱም ገዝቶብኝ ቢጠጡም ራሱ እኔ ከባምቧ ቀድቼ ምናምን ነው ምጠጣው። አንዱውም እዚህ ዩኒቨርሲቲ ውስጥ ገብቼ ራሱ ውሃ አልገዛም በቃ ባምባው አለ ከባምባው ሄጄ ነው የምቀጣው። ከዛ ምንድነው የሚሉት ጓደኞቼ ግን ገንዘብ እንዳላወጣ ይመስላችኋል? አንዳንዴ አሁን ምንድነው ውሃ አትገዢም እንዴ ምናምን ይሉኛል። እኔ እኮ ለምደብኝ ነው ያ የባንባ ውሃ መጠጣ እኮ ለምዶብኝ ነው እንጂ ገንዘብ ላለማባከን ምናምን ብዬ አይደለም። ግን እነሱ ምን መስላችኋል ላለማባከን ፈልጌ ይመስላችኋል? በቀን እኮ አንዳንዴ ለእጁስ ምናምን የማወጣው እኮ አንድ መቶ አምሳ ብር አወጣለሁ ለምሳሌ አንድ እጁስ ለመጠጣት እኮ ካፌ ሄጄ አንድ መቶ አምሳ ብር መቶ ሃምሳ ብር እጠጣለሁ። ግን ያ ለአንድ ጃር ለአስር ሊትር ለአስር ሊትር ውሃ ደግሞ መቶ አስር ብር ነው ከፈለኩ እኮ መግዛት እችል ነበር ግን። እኔ ስለለመድኩት ያ የባንባ ውሃ ትንሽ ጨዋማ ስለሆነ እሱ ነው ሚጠጣልኝ። አሁን ያ የሃይላንድ ውሃ ልጠጣ ብል ያ የሚገዛው ውሃ አልጠጣም በቃ ትንሽ ጠጥቼ በቃ እንትን ነው ሚያደርገኝ ዝግት ነው ሚያደርገኝ ስለዚህ በደንብ ውሃ መጠጣት አልችልም። ማለት ነው እኔ ደግሞ ውሃና እኔ ደግሞ በጣም ፒስ ነን በጣም ነው ምንስማማ በጣም ነው ምጠጣው ማለት ነው። ውሃ አሁን እኔ በቀን ከሁለት ሊትር በላይ ነው ውሃ ምጠጣው። እና አሁን የሃይላንድ ውሃ ብጠጣ እጠጣለሁ። ልጠጣ ወይ ብል ግን ግማሽ ሊትርም ጠጥቼ ሞውል አይመስለኝም በቃ በቃ ዝግት ነው ሚያደርገኝ አይጠጣልኝም የሃይላንድ ውሃ ማለት ነው። ለዛ ነው እኔ የባንባ ውሃ የምጠቀመው ግን አንዳንዴ ደግሞ እናቴ በተለይ ምንድነው ምትለኝ? የባንባ ውሃ አትጣጪ እያለች በቃ አሁን ጨግሯ ትልጣለች በቃ እንዳያመኝ ምናምን ስለምትፈራ የባንባ ውሃ አትጠጪኝ ጨዋማ ነው እሱ ነገር ትለኛለች። እኔ ግን ውሃ ሳልጠጣ ከመቀር ይልቅ ውሃ የባምባው ውሃ በደንብ ብጠጣ ይሻላል ብዬ ስለማስብ የባንባው ውሃ ነው ምጠጣ ማለት ነው። እና ሀገራችንን እንደውም እኮ ውሃ ውሃ በጣም ብዙ ነው ማለቴ እንደውም ለምን መቶ አስርም እንደሆነ አልገባኝም። የሃይላንድ ውሃ ለምን ለአስር ሊትር መቶ አስር እንደሆነ አልገባኝም። እንደውም ሃምሳ ብር ምናምን መሆን ነበረበት ርካሽ በደንብ መርከስ ነበረበት ብዬ አስባለሁ። ምክንያቱም በቂ ውሃ አለን ብዬ አስባለሁ። ደግሞ የባንባውን ውሃ ደግሞ አንዳንድ ሰው አሁን ብር ሳይኖረው ራሱ የባንባ ውሃ ለጤና ስለ ትንሽ ለአሪፍ ስላልሆነ ጨዋማ ስለሆነ ማለት ነው። ሳይኖረው ራሱ ሃይላንድ ውሃ ይገዛል። ስለዚህ የቦንባ ውሃ እንደውም በመንግስት ምን መሆን አለበት። ጫዋማ ያልሆነ እንደ ሃይላንድ ውሃ መሆን አለበት ብዬ አስባለሁ። እንደውም አንዳንድ የኢትዮጵያ ክልሎች አንዳንድ ቦታዎች ያ የቦምባ ውሃ ራሱ እንደ ሃይላንድ ነው። ለምሳሌ ትግራይ ውስጥ ላይ አብያዲ የሚባል ሀገር አለ አብያዲ የሚባል ቦታ አለ እና ሀገር ሳይሆን ቦታ አለ እንደ ትንሽ ወረዳ ነገር ነው እና እዛ ላይ ባምባ ከባምባ የሚቀዳ ውሃ በቃ እንደ ሃይላንድ የሚሸጠው ጫዋማ ያልሆነ ውሃ ነው። እና የዛን ሰዎች ውሃ ይገዛል ብዬ አላስብም። አንዴ የመሄድ እድል አግኝቼ ነበር ወደዛ ቦታ። ከዛ የቦምባ ውሃ ልጠጣ ፈልጌ ስቀምሰው ሃይላንድ ነው የሚለው እኔ ሳልጠጣ ነው የመጣሁት ብዙም አልጠጣሁም። ውሃ የዛኔ ማለት ነው። ምክንያቱም እኔ ያ ጨዋማ ውሃ ስለለመጥኩ ያ ጨው የሌለው ውሃ ወይም ጨው ትንሽ ጨመር አድርግበትና ያ ሃይላንድ እጠጣዋለሁ እንጂ በቃ እኔ ጨዋማ ውሃ ስለለመደብኝ። እንዴት እንደምለምደው አላውቅም። ጨዋማ ያልሆነ ማለት ነው። ግን ለጤናም ትንሽ ስለሚጎዳ። የባንቧ ውሃ እንዴትም ብዬ የሃይላንድ ውሃ መልመድ አለብኝ ብዬ አስባለሁ። ምክንያቱም ለጤና እሱ ጮህ የሌለበት አሪፍ ነው ለካላሊትም ለሌላም ሌላም ጾም በብዛት የሚመጡ ህመሞች ለመከላከል አሪፍ ነው። ብዬ ስለማስብ

ጥያቄው የስራ አሰራሮችን ትከተላለህ ነው የሚለው? አዎ እኔ ስራ አሰራሮችን እከተላለሁ ምክንያቱም አንድ በቃ አንድ ጥሩ ስራ ነው እንዲባል አንድ ስራ የግድም የስራ አስራ አራት መከተል አለብን። ለምሳሌ አሁን አንድ አሪፍ ወጥ ለመስራት ለምሳሌ አንድ አሪፍ ዶሮ ወጥ ለመስራት ከሽንኩት ጀምሮ ከሽንኩት ልጠህ የሆነ ከትፈህ ምናምን ከመስራት ጀምሮ እስከመጨረሻው ያለው ቅደም ተከተል ካልተከተልክ አሪፍ ዶሮ ወጥ ላይሆን ይችላል። ለምሳሌ አሁን ዶሮ ወጥ እንስራ ብንል ምንድነው? የምናደርገው መጀመሪያ ሽንኩርት ሽንኩርት ትንሽ በዛ አድርገን ከትፈን የኢትዮጵያ ዶሮ ወጥ ነው የምለው የኢትዮጵያ ዶሮ ወጥ እንጂ የሌላ ሀገር እንደ እንደ አሮስቶ ምናምን ስለሚያደርጉት ኢትዮጵያም ውስጥ እንደዛም አለ ግን አብዛኛው ጊዜ በበርበሬ ምናምን ነው የሚሰራው ማለት ነው። ከዛ ምንድነው የሚደረገው? መጀመሪያ ሽንኩርት ተልጦ ምናምን ይቁላላል ተከትፎ ማለት ነው ከዛ ዘይት ይደረግበታል ከዛ ቲማቲምም ይገባበታል ከዛም እሱንም በደንብ እየተቁላላ ነው። ከዛ በርበሬ ይደረግበታል ከዛ በኋላ በርበሬ ከተደረገበት በኋላ ስልስ ነው የሚሆነው ከዛ ውሃ ምናምን ከተደረገበት በኋላ ያ የደሮ ዶሮ ዶሮ ታርዶ በደንብ ታጥቦ ምናምን ዶሮውን ዶሮውን ይገባል ማለት ነው። የሆነ ተቆራርጦ ምናምን ዶሮ ማለት ነው ከዛ የተለያዩ ቅመማ ቅመሞችን ይደረግበታል ቅቤ ምናምንም ይደረግበታል ከዛ በኋላ ከበሰለ በኋላ ይበላል ማለት ነው። እና በመጨረሻ ደግሞ እንቁላል እንቁላል ለብቻው ተጠቅጥቆ በኋላ ተቀርፎ ምናምን እንቁላል ይገባበታል ለምሳሌ ዶሮ አስራ ሁለት እንትን አጥንት አድል ያላት አስራ ሁለት እንቁላል ነው የሚገባበት ማለት ነው። በኢትዮጵያ ባህላዊ የዶሮ ወጥ አሰራር ከዛ በኋላ እንደዛ ሆኖ በጣም አሪፍ ጣዕም ይኖረዋል ማለት ነው። አሁን ይሄን ስቴፕ ካልጠበቅኩ ይሄን የስራ አሰራር የድሮ አሰራር ስቴፕ ቅደም ተከተል ካልጠበቅኩ አሁን ለምሳሌ አይ መጀመሪያ በርበሬ አድርጌ ከዛ በኋላ ነው ሽንኩት ማስገባት ምናምን ብል አሪፍ ዶሮ ላይሆን ይችላል። ስለዚህ የስራ አሰራሮችን መከተል አለብንም ብዬ አስባለሁ እኔ ደግሞ እከተላለሁ። አሁን ለምሳሌ አሁን እኔ የቢሮ ሰራተኛ ምናምን ብሆን የስራ ቅደም ተከተል መከተል አለብኝ ማለት ነው። ለምሳሌ አሁን ባንክ አብዛኛው ጊዜ ባንክ የሚሰሩ ሰራተኞች የስራ ቀደም ተከተል ከሚለብሱት ልብስ ጀምሮ ከሚገቡበት ሰዓት የሚወጡበት ሰዓት ምሳ ሰዓት የሚወጡበት ምናምን ማታም ወደ ቤት የሚሄዱበት ሰዓት ጀምሮ ቅደም ተከተል አላቸው የታወቀ የሆነ ህግ አላቸው ማለት ነው። ስለዚህ የስራ አሰራሮችን ቅደም ተከተል መከተል አለብን ማለት ነው እኔም እከተላለሁ አብዛኛው ጊዜ በቃ ሁሌ ነው እንደውም ምከተለው ካልሆነማ ስራው ይበላሽብኛል። እንዳይበላሽብኝ በስራዬ ውጤታማ መሆን ከፈለኩ ምንድነው የማደርገው? የስራ ቅደም ተከተሎችን ተጠቅሜ ነው ስራዬን የምሰራው ማለት ነው። ደግሞ እንደዛ ስናደርግ ደግሞ ስራችን ቶሎ እንድንጨርስ ያደርገናል። አሁን ለምሳሌ ቅድም እንዳልኩት ዶሮ ልስራ ብዬ መጀመሪያ በርበሬ ባስገባና በኋላ ሽንኩት ከዛ ዘይት ባደርገው አንደኛው እንዳልኩት አይጣፍጥም ወጡም ሁለተኛ ደግሞ ሲበላሽብኝ ለማስተካከል ስሞክር ምንድነው ጊዜ አቃጥላለሁ ማለት ነው። ስለዚህ ጊዜ ጊዜንም ጊዜ ጊዜም ላለማቃጠል እና ጊዜያችን በአግባቡ ተጠቅመን የተሻለ ስራ ለመስራት የስራ አሰራሮችን መከተል አለብን ብዬ አስባለሁ። አሁን ሌላም ነገር ሌላ ስራም እንደዛው አሁን ሌላ ስራ ለመስራትም አሁን ትምህርት ላይ ብናየው ራሱ አንድ የሆነ ፕሩፍ አድርግ ምናምን ብንባል ሂሳብ ላይ ፕሩፍ ለማድረግ አሰራሩንም ራሱ ይታያል። አሁን እንደውም ሂሳብ ትምህርት ላይ መልሱን ሳይሆን ሚታረመው አብዛኛው ጊዜ አሰራሩን ነው። አስተማሪዎች የሚያዩት ስለዚህ አሰራሩን በደንብ አድርገን ሰርተን ራሱ ትንሽ መልስ ላይ መጨረሻ ላይ ብንሳሳት ትንሽ ነው የሚቀንሱብን እንጂ አብዛኛው እንደውም አብዛኛው አስተማሪ አሰራሩን አይቶ ሙሉ ነው የሚሰጠው። እንደውም እኔ አንዴ ተሳስቼ አውቃለሁ። አሰራሩን በደንብ ሰርቼ መልስ ትክክል ሳልሆን ቀርቼ ከአምስት የሚታሰብ የነበረው እንትን አምስቴ የሰጠኝ አስተማሪ አለ። ስለዚህ የስራ አሰራሮችን በደንብ መከተል አለብን ብዬ አስባለሁ። እናም እኔ ደግሞ ያን ተረድቼ በደንብ ነው የስራ አሰራሮችን የምከተለው ማለት ነው። በቃ ከትምህርት ትምህርት ላይም ሌላ ስራ ላይም ማለት ነው። ስለዚህ እንደዛ ስናደርግ በህይወታችን ውስጥ ውጤታማ እንሆናለን

ጥያቄው መግብህን ለሌሎች ማካፈል ትወዳለህ ነው የሚለው? አዎ እኔ ምግቤን ለሌሎች ማካፈል በጣም ነው ምወደው። ማለቴ በቃ እንደውም አብዛኛው ጊዜ ኢትዮጵያ ውስጥ እንደዚህ አይነት ባህልም አለ። ከድሮ ከልጅነታችን ጀምሮ ምግባችንን እንድናካፍል ተደርገን ነው አብዛኞቹ አብዛኞቻችን ያደግነው። ስለዚህ መግቤን የማካፈል ልምድም አለኝ እወዳለውም በቃ ብቻዬን እንደውም መብላት አልወድም ማለቴ ደስ አይለኝም። ጓደኞቼ እስከሚመጡ ጠብቄ ምናምን እርቦኝም ቢሆን በጣም አርቦኝ ራሱ ብቻዬን መብላት ይደብረኛል። ጓደኞቼ እስከሚመጡ እጠብቅና ከዛ አብረን ነው ምንበላ ማለት ነው። እና ምግቤን የማካፈል ልምድ አለኝ ጓደኞቼም እንደዛው ብቻ ብቻቸውን አይበሉም። እኔ ከሌለው ወይም የሆነ ቦታ ላይ ከሄድኩ ምናምን በቃ ይጠብቁኛል ማለት ነው። አንዳንዴ እንደውም ይደብረኛል ለምንድ ነው? ለምንድ ነው የማትበሉት ምናምን እላችኋለሁ ማለት ነው። አንዳንዴ ሳልፈልግ ራሱ የምበላበት ሰዓት አለ ለእነሱ ስል ማለት ነው በቃ በግዴታ ያስበሉኛል ማለት ነው። ስለዚህ እኛ እኛ ሀገር ውስጥ እንደዛ የተለመደ ነገር ነው እና ቤት ራሱ ቤት ላይ ተሰብስበን ነው የምንበላው። አንድ ለየብቻ አንበላም አሁን ቤታችን ራሱ አሁን እንደ ቤተሰብ እንደውም አሁን አሁን የተለመደው ምንድ ነው ሀገራችን ውስጥ እየተለመደ ነው። ከምዕራብ ሀገራት ማለቴ አብዛኛው ጊዜ የምዕራብ ሀገሮች ነው እንደዛ የሚበሉት ለየብቻ አይበላም ነበር ኢትዮጵያ ውስጥ አይበላም ነበር። እና ምንድነው የሚደረገው? አሁን ላይ ኢትዮጵያ ውስጥ ግን ለየብቻ አንድ ማዕድ አንድ ቤተሰብ ምንድ ነው ለየብቻ ሳህን ሳህን ተደርጎ ለየብቻ ነው ሚበላው አብዛኛው አንዳንዱ አሁን እየተስፋፋ ያለው ማለት ነው። ቤታችን ግን ሁላችንም ትልቅ ሳህን ይዘጋጅና ሳን ሳይሆን ትልቅ እንደ ትሪ አይነት ወይም ደግሞ መሶብ ምናምን የሚባል አለ እንደዛ ይዘጋጅና አብረን ነው ተሰብስበን የምንበላ ማለት ነው እንጂ ለየብቻ አይፈቀድም። ቤታችን ውስጥ ከዛ ከዛ ምንድነው አብረን ነው ምንበላው እና በዓል ምናምን ከጎረቤቶቻችን ምናምን አብረን ሁሌ አንበላም። ሁሌ አንበላም በዓል ምናምን ሲሆን ነው ተሰብስበን የምንበላም። በዓል ምናምን ሲሆን ግን ለምሳሌ ቤታችን ምሳ ምናምን ከተበላ ሌላ ጎረቤቶቻችን ምናምን ያሉትን ደግሞ እራት ምናምን ሄደን አብረን ነው የምንበላው እንጂ ሁሌ እየተካሄድን ማለት እየተጠራራን ምናምን አንበላም። ማለት ጊዜም ስለማይበቃ ለዛ ማለት ስራ አብዛኛው ጊዜ ለስራም ስለማይመች ለበአል ሲሆን ነው ተጠራርተን ምናምን ከጎረቤት ጋር አብረን የምንበላው ማለት ነው። ግን ምን የተለመደ ነገር አለ? ካለን ውስጥ የማካፈል ልምድ አለ ኢትዮጵያ ውስጥ አሁን ከምግባችን ምናምን አሁን የተቸገረ ሰው ሊኖር ይችላል። አይደል ከዛ ካለን ከምግብ ገንዘብም ቢሆን ስፔሻሊ በተለይ ደግሞ ይሄ መቼ ነው? አብዛኛው ጊዜ የሚደረገው ደግሞ በዓል ሲሆን ባዓል ሲሆን ለብቻ በቃ አይበላም እንዴ እንደ ነውር ነው የሚቆጠረው። እንደውም አሁን አንድ የሌለው ሰው ያለ አንድ አንተ ሀብታም ለምሳሌ እኛ ሀብታሞች ከሆን ሌላ ሰው የሌለው ከሆነ በግ ምናምን አይገዛም ማለቴ በቃ እንደ ኃጢያት ምናምን ነው የሚቆጠረው ኃጢያትም ነው። እና በረከትም እግዚአብሔር እንዲሰጥ ካለንም ነገር ማካፈል ለሌላው አሪፍ ነው ደግሞም እንደዛ ነው ሚደረገው ኢትዮጵያ ውስጥም የሌለው ያለው ሰው ለሌለው ሰው ያካፍላል ማለት ነው። አብዛኛው እንደዛ ነው እኔንጃ ግን አሁን አሁን ግን ይሄ ባህል እየቀረ ነው። ለምን አንድ አሁን ብር የሌለው የሆነ የሚለምን ምናምን ሰው ካለ ሰርቶ አይበላም እንዴ ምናምን አይነት እንደዛ እየተስፋፋ ነው ማለቴ ስለሌላው ሰው እኮ አይመለከተንም። ማለት እኛ የማገዝ እና ያለመገዝ መብታችን ነው አይደል ማገዝም እንችላለን አለማገዝም መብታችን ነው በመንግስትም ብናየው ማለት ነው። ግን ሌላ ሰውን ሰርቶ አይበላም እንዴ ምናምን ማለት የማለት መብት ግን የለንም አይመለከትንም የዛ ሰው ከፈለግን መርዳት ነው ካልፈለግን መተው ነው። እንጂ እንደ ስድብም ነው ስለዚህ እኔ በዛ ነገር አላምንም እንደውም ካለኝ ነገር ማካፈል ነው። ምወደው እኔ ማለት ነው ማለት እንደዛ ሰርቶ አይበላም እንዴ ምናምን የምል አይነት ሰው አይደለሁም። እና ከምግቤ ለሌሎች ሰዎች የማካፈል ልምድ አለኝ በቃ እዚህ ከጓደኞቼ ጋር አብረን ነው የምንበላው። እኔ ካለኝ እኔ ምግብ ምናምን ከቤት ካመጣው ወይ ደግሞ ምግብ ከገዛው አብረን ነው የምንበላው እነሱም እንደዛው እነሱም ከገዙ ወይ ደግሞ ከቤታቸው ምናምን ካመጡ ምናምን አብረን ነው የምንበላ ማለት ነው በቃ ለብቻ አንበላም። በቃ ጠግቦ ማንም ሰው ጠግቢያለሁ ካለም ራሱ አንተማመንም ብሉ በግዴታ እንበላለን በቃ ብሉ ነው ምንባባለው እንጂ ለብቻው

ጥያቄው ሾርባ ትወዳለህ ነው የሚለው? እኔ አዎ ሾርባ በጣም ነው የምወደው እንደውም በቃ እኔ የሾርባ ሌላ የተለየ ፍቅር አለኝ ከሌሎች ምግቦች የበለጠ ማለት ነው። በተለይ ደግሞ እናቴን የምትሰራው ሾርባ ሲሆን በጣም ነው የምወደው። ምክንያቱም እናቴ የምትሰራው በቃ እኔንጃ በቃ ለነገሩ እናቴ የምትሰራው ሁሉንም ምግብ ነው የምወደው ግን ሾርባ ሲሆን ደግሞ ይለያል። እሷ በቃ የተለየ አድርጋ ነው የምትሰራው የራሷ ቅመም አላት። መሰለኝ እኔንጃ በቃ ጣዕሙ ቤት የምጠጣው አይነት ሾርባና እዛ ውጪ ወጥቼ ገዝቼ ምናምን የምጠጣው አይነት ሾርባ ወይ ደግሞ ሌላ ሰው ቤት ሄጄ የምጠጣው ሾርቧ ምንም አይገናኙም። በቃ የእናቴ ይጣፍጣል በጣም ነው የሚጣፍጠው ማለት ነው። እናም እኔ አብዛኛው ጊዜ ደግሞ ሾርባ የሚሰራልኝ መቼ ነው ሲያመኝ ነው እንጂ ሁሌ አይሰራም። ቤታችን ሁሌ ሾርባ አይሰራም ደግሞ ኢትዮጵያ ውስጥ ሁሌ የተለመደ ምግብ ምንድነው? እንጀራ ነው እንጀራ ወጥ ይሰራል እንጂ እንደ ሾርብ አይነት ብዙም የተለመደ ምግብ አይደለም። ግን ግን ደግሞ ቤታችን ደህና የተሻለ ይሰራል ብዬ አስባለሁ ከሌላዋ ቤት ይልቅ ቤታችን ደህና ይሰራል ብዬ ደግሞ አስባለሁ። ማለቴ እኔ እንደምወድ ሰለምታውቅ እናቴ ደህና ትሰራለች ሾርባ እንደውም በሳምንት አራቴ ምናምን አራት ቀን ምናምን ይሰራል ቤታችን ማለት ነው። ከዛ ስትሰራው በቃ የተለየ አድርጋ ነው የምትሰራው ካመመኝ ደግሞ ከዛ ከሁሌ ከሚሰራው ይልቅ በቃ ይበልጥ የሚጣፍጥ ተደርጎ ነው የሚሰራው። እና አንዳንዴ ራሱ ሳያመኝ አሞኛል ምናምን የምልበት ጊዜ አለ። ሲያመኝ ስፔሻል ነው የሚሰራው ስፔሻል የተለየ ሾርባ ማለት ነው። ከኖርማሉ ከሁሌ ከተለመደው ሾርባ የተለየ ሾርባ ነው የሚሰራው እና በጣም ነው የምወደው። እንደውም ይሄ ደግሞ ለምሳሌ እናቴ የምን ሾርባ ነው የምትሰራው ለምሳሌ የሆነ ቀለል ያለ ሾርባ ከሆነ ለምሳሌ የሞኮረኒ ሾርባ ትሰራለች ለምሳሌ ሞኮረኒ በሾርባ ስትሰራ ለምሳሌ በስልስም ይሰራል አደል ሞኮሮኒ ግን እኔ በስልስ ሲሰራ ብዙም አልወድም። በሾርባ ሲሰራ ነው ደስ የሚለኝ እናቴ ስትሰራ ስፔሻሊ በተለይ በጣም ነው አሪፍ አድርጋ ነው የሞኮረኒ ሾርባ የምትሰራው ማለት ነው። በቃ እናቴ የማትሰራው አይነት ሾርባ የለም። የአትክልት ቾርባም ትሰራለች አንዳንዴ ደግሞ በስጎ አድርጋ በስጋ አድርጋ ምናምን የምትሰራው አይነት ሾርብ አለ በቃ በጣም ነው ደስ የሚለኝ። እንደውም አንዳንዴ ምንድነው ምላት ማታ ስትሰራና ለጧት ያድራል ከዛ ጧት ተነስቼ አሙቄ ወደ ትምህርት ቤት እወስደዋለሁ ምሳዬን ጠቅሼ እንደውም እሄዳለሁ ምናምን እላታለሁ ማለት እናቴ ግን እሺ አትለኝም አንደኛ ይቀዘቅዛል ሲቀዘቅዝ አሪፍ አይደለም። ማለቴ ትኩስት ሳለው ብትጠጪው ነው አሪፍ ደግሞ እኮ አድረዋል ምናምን ስትለኝ በቃ ይደብረኛል ደግሞ አብዛኛው ጊዜ እናቴ ሾርባ የምትሰራው ማታ ማታ ነው እንጂ ጠዋት ጠዋት አትሰራም ሾርባ እንደውም አትሰራም ጠዋት ጠዋት አትሰራም ሾርባ ሁሌ ማታ ነው የምትሰራው። እኔ ደግሞ በጣም ስለምወድ ሾርቧ በቃ ይዤው እንደውም እሄዳለሁ ትምህርት ቤት ምናምን ያደረውን ነው ማለት ነው አሙቂ እንደውም ይዤው ነው የምሄደው ምናምን እላታለሁ እና ይሄን ያህል ነው ሾርባ የምወደው። እና እኔ እኔ ደግሞ የሆነ ሾርባ ልስራ ብል የሆነ እንደ እናቴ ምናምን አሪፍ አድርጌ እንደ እናቴ አሪፍ አይደለም ግን እንደ እናቴ የእናቴን ያክል አልሰራም። ግን ሾርቧ አንዳንዴ እሰራለሁ እኔ ማለት ነው እና እናቴ የምታስገባበት ቅመም ምናምን አስገባበታለሁ ግን እኔ እንደ እናቴ የሆነ መጠኑን ምናምን በደንብ ስለማላመጣጥነው እንደናቴ ያን ያህል የሚጣፍጥ አይነት ሾርባ አይደለም። ግን እናቴ እኔ ስሰራው ደግሞ እናቴ በጣም ነው የምትወደው አረ በጣም አሪፍ አድርገሽ እኮ ነው የምትሰሪው ምናምን ትለኛለች ግን እኔ እናቴ ስትሰራው እኔ የሰራሁትን ከምበላ ይልቅ እናቴን የስራችውን ብበላ ነው ደስ የሚለኝ እና እሷን የሰራችው እንደማወድ ስለ ምታቅ ደግሞ ሁሌ ቤት ውስጥ ሾርባ ከሆነ እናቴ ነው የምትሰራው ማለት ነው። በቃ የምታስገባበት ቅመም ምናምን ይለያል በቃ እንደውም ቅመም ራሱ ቤታችን ውስጥ አይገዛም ማለቴ የሆነ ቅመም የተዘጋጀ ቅመም ምናምን እቤታችን የሆነ አይገዛም ከባልትና ምናምን አይገዛም እናቴ ራሷ ነው ቅመሙ ራሱ የምታዘጋጀው። ለዛ መሰለኝ ይሄን ያህል የጣፈጠው ያ የምትሰራው ሾርባ እና በቃ የሆነ ይለያል ደግሞ የሆነ ጉንፋን ምናምን ሲይዘኝ ምትሰራው አይነት ሾርባ የሆነ የሚያቃጥል አይነት ሾርባ ነው የምትሰራው። ከዛ እሱን ራሱ የሚያቃጥል ቢሆን ራሱ በጣም ነው የምወደው ያን የሚያቃጥል የሚያቃጥለው ሾርባ ማለት ነው። እና በቃ የተለያየ አይነት አድርጋ ነው የምትሰራው አንዳንዴ የሚያቃጥል አንዳንዴ ደግሞ የሆነ የሆነ ስኳር ስኳር የሚልም ሾርባ ትሰራለች አንዳንዴ የምር አንዳንዴ ደግሞ የሆነ በአትክልት አድርጋ ምናምን ስትሰራ የተለያዩ አትኩልቶችን ነው የምትጠቀመው እንደ ጥቅል ጎመን ካሮት ቃሪያ ቃሪያም ቃሪያም ታስገባለች እና በቃ የአትክልት ሾርባ ይለያል የአትክልት እናቴ የምትሰራው የአትክልት ሾርባ ደግሞ በጣም ነው የሚበልጥ የምወደው። ማለት ነው

ጥያቄው መስኮትህን ክፍት ትተዋለህ? ነው የሚለው መስኮቴን እኔ አብዛኛውን ጊዜ ክፍት አልተውም ማለቴ መስኮትን ክፍት መተው አሪፍ ነው ብዬም አላስብም እኔ መስኮቴን ክፍት የማልተውበት ምክንያት አንደኛ አሁን ዶርም ውስጥ ማለት ነው ማልተወው ምክንያት በራችን ይቀረቀራል አንዳንዴ ንፋስ ሲሆን ሀይለኛ ንፋስ ሲሆን በሩ ይቀረቀራል እና የመስኮታችን መስኮታችን እና በር ፊት ለፊት ነው ከዛ መስኮት ከተከፈተ ሀይለኛ ንፋስ ካለ በራችን ስለሚቀረቀር መስኮት ላለመክፈት ተስማምተናል እዚህ ዶርማችን ውስጥ ማለት ነው አራት ነን አንድ ዶርም ውስጥ የምናድረው ስለዚህ አይ አንከፍተውም እየተቀረቀረብን ሁለቴ ሶስቴ አይደለም አንድ አራት ተቀርቅሯል በራችን ስለዚህ ስለተቀረቀረብን መክፈት እምቢ ስላለን ምንድነው ያደረግነው አንከፍተውም ምናምን ተባብለን ተስማማንና አንከፍተውም ማለት ነው መስኮት ክፍት አንተውም ክፍት መተው ሳይሆን ጭራሹኑ አንከፍተውም መስኮትን ማለት ነው አንዳንዴ አልፎ አልፎ ዶርማችን የሆነ የተለየ ሽታ ምናምን ከሸተተን ብቻ ነው የምንከፍተው እንጂ የሆነ ለምሳሌ የምግብ ምግብ ምግብ ካለ ዶርም ወይ ደግሞ ካልሲ ካልሲ ካለም አንዳንዴ ካልሲም ይሸታልም ይሁን ከዛ እንደዛ የሆነ መጥፎ ሽታ ካለው ወይም ምናምን ነው የምንከፍተው እንጂ መስኮትን ደግሞ ክፍት አድርገን ትንሽ አንድ አስር ደቂቃ ሲቆይ ቶሎ ነው የምንዘጋው ምክንያቱም ንፋስ ከሆነ ያ በራችን ይቀረቅራል ፊት ለፊት ነው በቃ አንዴ ከተከፈተው መስኮቱ ንፋስ ካለ ፊት ለፊት ነው የሚያገኘው በራችንን ማለት ነው ከዛ ንፋስ ሲሆን ይቀረቀራል ያ የበር ቁልፍ ማለት ነው እንደውም አንዴ ተቀርቅሮብን ሌላ ቁልፍ አስቀይረን ነው አሁን ያለነው ማለት ነው ስለዚህ እንዳይቀረቀርብን ስለምንፈራ አንከፍተውም ማለት ነው ድሮ ግን ቤት እያለው የራሴ ክፍል ላይ ማለት ነው ድሮ ማለቴ ድሮ ስል ከስድስት ወር በፊት ቤት ክፍሌ ላይ አንዳንዴ ከፍተዋለሁ በቃ ክፍት ትቼው እሄድ ነበር ወደ ውጪ ምናምን እወጣ ነበር እናቴ ግን በቃ ለምንድነው እንደዛ የምታደርጊው ዝጊው ምናምን ነው የምትለኝ ለምን እንደሆነ አላውቅም ግን አቧራ መሰለኝ አቧራ ከውጪ የሆነ ንፋስ ምናምን ሲመጣ አባራ ማለቴ የኔ ክፍል ለውጪ ነው ፎቅ ነው ቤታችን ከዛ ለውጪ ነው እንትን የሚሆነው ለውጪ ስለ መስኮቱ ለውጪ ስለሚከፈት ንፋስ ሀይለኛ ንፋስ ምናምን ሲሆን ከውጭ ነው አቧራ የሚገባው ስለዚህ አቧራ እንዳይገባ መሰለኝ ክፍት ትተሽ አትሂጂ ምናምን የምትለኝ እናቴ ማለት ነው እና እኔ ግን በቃ ደስ የሚለኝ ደግሞ መስኮት መክፈት በጣም ነው የምወደው ማለቴ አልጋዬ ራሱ በመስኮት አጠገብ ነው ከዛ ጠዋት ተነስቼ መጀመሪያ ምንድነው የማደርገው መስኮት ነው የምከፍተው እዛ አልጋዬ ውስጥ ሆኜ ማለት ነው ምንም ነገር ሳላደርግ ብርድ ልብስ እንደለበስኩ እዛ መስኮትን ነው የምከፍተው ማለት ነው በመስኮት አጠገብ ነው አልጋዬ ስለዚህ ቶሎ የምከፍተው መስኮት ነው ከዛ እናቴ ክፍት ትቼው እወጣና እረሳዋለሁ አንዳንዴ መዝጋቱን አብዛኛውን ጊዜ እንደውም እረሳዋለሁ ክፍት ትቼው እሄድና እናቴ ትዘጋዋለች ከዛ አንቺ አትሰሚም እንዴ ምንድነው ዝጊው አላልኩሽም ምናምን ትለኛለች ማለት ነው ከዛም እሷ ትዘጋዋለች መስኮቱን ከዛ በቃ እየተቆጣችኝ ራሱ አንዳንዴ ምንድነው በቃ እከፍተዋለሁ እዘጋዋለሁ ምናምን ብዬ አስብና በቃ አልረሳውም ዛሬማ እናቴ ሳትቆጣኝ መዝጋት አለብኝ ምናምን እላለሁ ግን በቃ አብዛኛው ጊዜ እኔ የመርሳት ችግር አለብኝ መሰለኝ ምንድነው አሁን አሁን እየረሳሁ ነው ከዛ ረስቼው ክፍት ትቼው እሄድ ነበር ማለት ነው ከዛ እናቴ መሯት እንደውም የኋላ ኋላ ትታዋለች እንደውም መቆጣት እኔን በቃ መሯት ስወጣ ወይም ሌላ ሰው ክፍሏን ገብታችሁ መስኮቱን ዝጉ ትላለች ወይ ደግሞ ራሷ ትዘጋዋለች እንጂ መረራት በቃ እኔን አትክፈቺው ራሱ ማለት መረራት ከዛ እንደውም አንዳንዴ ደግሞ ምንድነው የምትለኝ እንደዛ ክፍት ብተይ እኮ የሆነ እንደ ትል ምናምን ይገባብሻል ምናምን ብላ ታስፈራራኛለች እኔ የሆነ ትል ነገር የሆነ አንዳንድ እንደ እንሽላሌት ምናምን ስለምፈራ እንደ እንደዛ አይነት ስለምፈራ እናቴ በዛ ነው የምታስፈራራኝ እንደዛ ክፍት ከተውሽው ከውጪ እንዲህ ነገር ይገባና እዛ እዛ ታገኛታለሽ ምናምን ስለምትለኝ በዛ እየፈራሁ እንደውም አንዳንዴ ወይኔ ቢገባ የሆነ ትል ነገር ሸረሪት ምናምን ቢገባኝስ እንሽላሊትም ቢገባ ምናምን ብዬ አንዳንዴ ደግሞ እዘጋዋለሁ ማታ ሲሆን አዎ ሳልዘጋ ክፍቱን አልተውም ማታ ማታ እዘጋለሁ ሁሌ መቼ ነው የምረሳው ጠዋት ጠዋት ሲሆን ጠዋት ከእንቅልፌ ተነስቼ መስኮቴን እከፍተውና ከዛ እተወዋለሁ አንዳንዴ ማለት ነው

ጥያቄው ሽቶ ትጠቀማለህ ወይ ነው የሚለው? ሽቶ አዎ እኔ እጠቀማለሁ። ግን ብዙም አይደለም ብዙም ብዙም የምጠቀም ሰው አይደለሁም መቼ ነው የምጠቀመው ሽቶ። አሁን ልብስ ታጥቦ ደርቆ ምናምን አጥፌ ምናምን ሳስቀምጠው ነው ሽቶ የማደርግበት እንጂ ሁሌ ልብስ ስለብስ ለመውጣት ምናምን ሳስብ ምናምን ሁሌ ሽቶ አላደርግም። በቃ ሁሌ ልብስ አጥቤ ሲደርቅ አጥፌ ምናምን ሳስቀምጠው ነው ሽቶ ማደረግበት እንጂ ሁሌ አልጠቀምም። ሁሌም ማልጠቀምበት ምክንያትም ከእናቴ ነው ማለቴ ቤትህ ውስጥ አባቴና እናቴ እናቴ አላርጅክ አለባት ሽቶ ምናምን የሆነ ሽታ ከሸተታት። ያስነጥሳታል እና ቤት ውስጥ እናቴ እያለች ሽቶ አንጠቀምም ማለቴ። ልብስ ታጥቦ ራሱ እናቴ ሳትኖር ምናምን ነበር ነው የሚደረግበት ከዛ ታጥፎ ምናምን ይቀመጣል እንጂ። እናቴ እያለች ሽቶ ምናምን አንጠቀምም አባቴም እንደዛው አባቴም አስም አስማ የሚባል አለ እንደ ሳይነስ አይነት ሳይነስ ነው አዎ ሳይንስ አለበት። እና ከዛ የሆነ ሽቶ ምናምን ሲሸተው የሆነ ሽታ ነገር ከሸተተው አፍንጫው ስለሚያፍነው አንጠቀምም ቤት ማለት ነው። በቃ ልብሱ ልብስ ልብስ ራሱ ታጥቦ ምናምን ትንሽ ነው የሚደረግበት ትንሽ ተደርጎበት ይቀመጣል ማለት ነው። እንጂ ብዙም ከዛ እኔም በዛው እኔ ምንም የለብኝም ሳይነስም የለብኝም አለርጅክም ምንም የለብኝም መጠቀም እችላለሁ። ግን እዛ ቤት ስለለመድኩ እንደዛ ስለለመድኩ አሁንም እንደዛ እንደዛው ነኝ። እንደውም ጓደኞቼ አሁን እኮ እንደውም ቤት አሁን ዩኒቨርሲቲ ውስጥ ስላለው እንደውም አሁን እኮ ቤት ውስጥ አይደለሽም ስለዚህ እናትሽም ስለሌለች አባትሽም አባትሽና እናትሽ እዛ ናቸው እኮ ምንድነው እነሱን አይሸታቸውም አያማቸውም ስለዚህ አሁን ላይ እኮ በደንብ ሽቶ መጠቀም ትችያለሽ ምናምን ይሉኛል ግን እኔ ለምዶብኝ በቃ አልጠቀምም። መጀመሪያ ልብስ ካጠብኩ አሁን ትንሽ ጨመር አድርጌ ነው የማደርገው እንደውም ማለቴ እንደ ቤት ቤት በቃ ትንሽ ነው የምንጠቀመው ማለቴ እንደ እንደማይሸታቸው ማለቴ ወላጆቼን እንደማያማቸው ምናምን ትንሽ ነው የምንጠቀመው እዚህ ግን እንደውም በዛ አድርጌ እያደረግኩ ነው ከቤት ቤት የለሁም ብዬ ትንሽ በዛ አደርግበታለሁ እንጂ ሌላ ሁሌ በየቀኑ አልጠቀምም። እና በዛ ነው ሽቶ የምትጠቀመው ማለት ነው ደግሞ ሽቶ እኮ እንደውም እኔ ያን ያህል አስፈላጊ ነው ብዬ አላስብም ማለቴ የሆነ አሪፍ ልብሳችን በደንብ ከተጸዳ ሰውነታችን በአግባቡ የምንታጠብ ከሆነ እና ፀጉራችን የሆነ የግል የግል ንጽህናችን በደንብ የምንጠብቅ ከሆነ ያን ያህል ሽቶ አስፈላጊ ነው ብዬ አላስብም። ምክንያቱም እንደውም የራሳችን ራሱ እኮ የሆነ የተፈጥሮ ሽታ አለን ለምሳሌ አሁን በጣም የምትወዱት ሰው እኮ ከሽታው ሽታው ያ የተፈጠረ ሽታው እኔ ከሚጠቀመው ሽታ ይልቅ የተፈጠሮ ሽታው ነው የምወደው። ለምሳሌ እኔ እናቴን ሳቅፋት የሆነ የተፈጥሮ ሽታዋ በጣም ነው ደስ የሚለኝ እና ደግሞ ሽቶ ላይ ምንድነው አሁን የሆነ ሰው በጣም ብንረሳው ራሱ ትዝ የሚለን ሽቶ ነው በቃ ያ የነበረው ምናምን ሽቶ ነው ትዝ የሚለን። እንደውም ያ አርቲፊሻል ሽቶም ሊሆን ይችላል። ትዝ የሚላቸው እኔ ግን እናቴን ሳቅፋት በቃ ሁሌ ሳቅፋት ምንድነው ትዝ የሚለኝ ሽታዋ ያ የተፈጥረ ሽታዋ ነው። ትዝ የሚለኝ አሁን ራሱ በጣም ናፍቃኛለች ከአምስት ወር በኋላ አገኛታለሁ ግን ከሁሉም በላይ ትዝ የሚለኝ ሽታዋ ነው በቃ ከሁሉም በላይ በጣም የሚናፍቀኝም ያ የተፈጥሮ ሽታዋ ነው። ሽታዋ ነው እና በዛ ብንወስደው አሪፍ ነው። አንድ ጓደኛዬ ደግሞ አለች ካለ ሽቶ በቃ ከቤት ከዶርምም አትወጣም ከቤት አትወጣም በቃ ሁሌ ሽቶ ነው የምትጠቀመው እና ሽቶ ተጠቀሙ እንዴ? ይሄ እኮ የግል ንጽህና የግል ንጽህናችን ስለጠበቅን ብቻ እኮ አይደለም ሽቶም መጠቀም አለብን ምናምን ብላ እንደውም በጣም የምትከራከር ጓደኛችን ናት። እና እንደውም እሷ ናት የምትገፋፋን ሽቶ ምናምን እንድንገዛ እሷ ናት የምትገፋፋን እንደውም ጥሩ ሽቶ ጥሩ ጥሩ ብንሸጥ ምንድነው ችግሩ ትለናለች። ግን የግል ንጽህናችን ከጠበቅን ልብሳችንን በአግባቡ ከጠበቅን እኮ ራሱ ያው እኔ ጥሩ እንሸታለሁ ብዬ አስባለሁ ደግሞም እኔ እኮ በአጠቃላይ አልጠቀምም ሳይሆን ሳጥብ ልብስ ሁሌ ሽቶ አድርጌ ነው የማስቀምጠው እና ግን በየቀኑ አላደርግም። ሽቶ በየቀኑ አልጠቀምም እሷ በቃ በቀን ሁለቴ ሶስቴ ራሱ ትጠቀማለች። ሽቶ እና እኔ በቃ ተስገርመኛለች እሷ ደግሞ በኔ ትገረማለች ለምንድነው በቀን ራሱ አንዴ ጠዋት ብትጠቀሚስ ምናምን ትለኛለች እሷ ማለት ነው። እና ሁለታችንም ጫፍ ጫፍ ሆነን ሁሌ እንከራከራለን ማለት ነው። እና ሽቶ መጠቀም አሪፍ ሆኖ ግን ሳይበዛ ነው መሆን አለበት ብዬ አስባለሁ

ጥያቄው የስራ ምኞቶችህ ምንድን ናቸው ነው ነው የሚለው? የኔ የስራ ምኞቶች ምንድን ናቸው? አሁን እኔ ገና ተማሪ ነኝ ማለቴ ከትምህርቴ ከትምህርቴ ጎን ለጎን ስራ እሰራለሁ ግን ተማሪ ነኝ ቋሚ ስራ የሚባል የለኝም። ገና የዩኒቨርሲቲ ተማሪ ነኝ እና ሶፍትዌር ነው ለመማር ያሰብኩት አሁን ማለት ነው ገና ዲፓርትመንት ቀጣይ አመት ነው የምመርጠው አሁን ላይ ፍሬሽማን ተብለን ተብሎ እንደ የሆነ ኮመን ኮርስ የሚባል አለ እሱን እየተማርን ነው። በአማርኛ ብዙም ስም ስሌለው በአማርኛ እራሱ እንደዛ ነው የምንለው የተዋሶ ቃል ነው የሚባለው ኮመን ኮርስ ነው የምንለው በአማርኛም እና እሱን እየተማርኩ ነው በዚህ አመት ቀጣይ አመት ነው ዲፓርትመንት መርጠን የምንገባው ማለት ነው። በዚህ አመት ውጤታችን ይታይና ከዛ ከዛ በ ለቀጣይ አመት የምንፈልገው አይነት ዲፓርትመንት መርጠን እንገባለን ማለት ነው። መርጠን የምንገባው ደግሞ ባመጣነው በዚህ አመት ባመጣነው ውጤት ነው ታይቶ ምናምን የምንገባው። ደግሞ እኔ ሶፍትዌር አደል መማር የምፈልገው ሶፍትዌር ደግሞ ሁሉም ሰው ነው የሚፈልገው ት እዚህ ዩኒቨርሲቲ ውስጥ ማለት ነው። እኔ የምማርበት ዩኒቨርሲቲ ውስጥ አብዛኛው በቃ በአሁኑ ሰዓት እንደውም ኢትዮጵያ ውስጥ በአጠቃላይ አብዛኛው ተማሪ መግባት የሚፈልገው ዲፓርትመንት ሶፍትዌር እና ሜዲስን ነው እና እነሱን በቃ ለመግባት ከፍተኛ ውጤት ማምጣት የግድ ነው ማለት ነው። ምክንያቱም አብዛኛው ተማሪ ነው መግባት የሚፈልገው ወደዛ እና ለምሳሌ ዩኒቨርሲቲያችን ውስጥ አንድ ሺህ አምስት መቶ ስልሳ ተማሪዎች ነን ያለነው። ከዛ ሁለት መቶ ተማሪ ብቻ ነው ሶፍትዌር መግባት የሚችለው ስለዚህ ከአንድ ሺህ አምስት መቶ ስልሳ ተማሪ ሁለት ከሁለት መቶ ውስጥ አንድ ለመሆን ከተ አሪፍ ውጤት ማምጣት አለብን ማለት ነው። እና እኔ አሁን ያሰብኩት ከፍተኛ ውጤት አሪፍ ውጤት አምጥቼ አሁን ኮመን ኮርስ ላይ አሁን ፍሬሽ ማን ላይ ከዛ ሶፍትዌር እገባና ሶፍትዌር እገባና ከዛ ቀጣይ ለቀጣይ ህይወቴ በሶፍትዌር ዘርፍ የሆነ ነገር መስራት ነው የምፈልገው። ለምሳሌ እኔ የሆነ አፕሊኬሽን ዲቨሎፕ ምናም ማድረግ እፈልጋለሁ መተግበሪያ መስራት እፈልጋለሁ እና እና ደግሞ ከ እኔ ደግሞ የሆነ ህክምና መማር እፈልግ ነበር ድሮ ማለት ነው። ከዛ አሁን ምንድነው ያሰብኩት ከሶፍትዌር እና ከህክምና ከሜድስን ጋር የተያያዘ ነገር የሆነ በሶፍትዌር ዘርፍ ካለ እሱን ደግሞ በዛ ማስተር ለማድረግ ነው እያሰብክ ያለሁት ማለት ነው። እና ይሳካልኛል ብዬም አስባለሁ ለዛውም አሁን እንደውም በራሴ እንደውም ገና ሶፍትዌር ሳልገባ ራሱ ፕሮግራሚንግ ምናምን እየተማርኩ ነው በራሴ ማለት ነው ትንሽ ሶፍትዌር ስገባ እንዲያግዘኝ ብዬ አሁን ለቀጣዩ ለስራዬ አሁን ራሱ ትንሽ ትንሽ ልምዱ እንዲኖረኝ እየተማርኩ ነው ማለት ነው። ስለዚህ ስለዚህ እኔ የስራ ምኞቴ ምንድነው? በሶፍትዌር አገሬንና የሆነም ለአለም በአለም ደረጃ ራሱ የሆነ ተጽዕኖ መፍጠር የሚችል አይነት ሰው እንደሆን ነው የምፈልገው ማለት ነው። አሁን ሶፍትዌር የምማረው ለዛ ነው ደግሞ አሁን ላይ ኤአይ ቴክኖሎጂ ምናምን እየተስፋፋ ስለሆነ እዛ ላይ በደንብ አስዋጽኦ እንዲኖረኝ እፈልጋለሁ። እንደውም እዛ ላይ ነው በጣም መስራት ኤአይ ማሽን ላይ እንደውም በጣም መስራት እፈልጋለሁ እኔ የሆነ ሰዎችን የሚጠቅም ስፔሻል በተለይ ደግሞ እዛ ህክምና ዘርፍ ላይ ለምሳሌ አሁን ታካሚዎች ወረፋ ሚ የሚይዙበት አሁን ወረፋ ይይዛሉ አይደለም ህክ ሀኪም ቤቱ ሄዶ አሞአቸው ራሱ ካርድ አውጡ ስፔሽ በተለይ ኢትዮጵያ ውስጥ ማለት ነው ካርድ ካርድ አውጥም ይባላሉ በቃ በጣም አደጋ ደርሶባቸው ራሱ ካርድ ሳናወጣም ህክምና አገልግሎት ማግኘት አንችልም ስለዚህ ያን ያንን ነገር የሚቀርፍ የሆነ አፕሊኬሽን ምናምን ዲቨሎፕ አደረጋለሁ ብዬ አስባለሁ የሆነ መተግበሪያ እሰራለሁ ብዬ አስባለሁ ለዛም ነው ሶፍትዌር የገባሁት ማለት ነው። እና የስራው ምኞቴ ይሄ ነው። ከዛ ደግሞ ያ ይሄ እየሰራሁ ራሱ እኔ እኔ የሆነ ስራ አሪፍ ስራ እየሰራሁ ራሱ እኔን ሊያስደስተኝ አለብ አል ማስደሰት አለበት ይሄ ስራ አንዳንዴ እኮ ራሳችንን በጣም እየጠላነው ስራው የምንሰራው ከሆነ ውጤታማም አንሆንም ራሳችንም ደስተኞች አንሆን ወይ ሰው አልረዳን ወይ ደግሞ ራሳችን አልረዳን በቃ የሆነ አጓጉል ህይወት ነው የሚኖረን። እኔ ግን እንደዛ እንዳልሆን ነው እንደውም አሁን እየጣርኩ ያለሁት እንደዛ ለቀጣይ የሆነ ሰውን እያገለገልኩ ሰውን በጣም የሚጠቅም አይነት ስራ እየሰራሁ ራሴ ደግሞ በምሰራው ስራ በቃ መርካት አለብኝ። እና ለዛም አሁን ላይ በጣም እየጣርኩ ነው ብዬ አስባለሁ እግዚአብሔር ከፈቀደውም ያ ያሰብኩትን የስራ ምኞቴ ምናምን አሳክቼ አንድ ቀን ደስተኛ እሆናለሁ ብዬ አስባለሁ። አሁንም ነኝ ምክንያቱም ለዛ ስራ የስራ ምኞቴን ለማሳካት አሁን አሁንም ጀምሮ እየተጋው ስለሆነ አሳካለሁ ብዬ አሁንም ደስተኛ ነኝ እና አሳካዋለሁም ብዬ አስባለሁ። እና

ጥያቄ ምንድነው የሚለው ባዶ እግር መራመድ ታውቃለህ ነው የሚለው? ባዶ እግር መራመድ አወ አውቃለሁ ማወቅ ነው። ግን ተራምጄ ግን አውቃለሁ ተራምጄ አውቃለሁ ግን እኔ ባዶ እግሬ ተራምጄ የማውቀው ቤተክርስቲያን ውስጥ ነው። አሁን ቤተክርስቲያን ውስጥ ጫማ ተደርጎ አይገባም አይደል? ጫማ አይፈቀድም ወደ ቤተክርስቲያን ወደ ቤተ መቅደስ ውስጥ መግባት ጫማ ተደርጎ አይፈቀድም። ስለዚህ በባዶው እግር ነው የምገባው ቤተክርስቲያን ውስጥ ከሆነ ማለት ነው። ጭራሽ እኮ ቤተክርስቲያን ላይ ከግቢው ግቢው ጀምረን ስንገባ እዛ ከበሩ የግቢው በር ማውጣት እንዳለብን ነው የሚነግ። እንደዛ ነው ህጉ እንደውም አብዛኛው ሰው አያወጣም እኔ ራሱ አላወጣም እውነት ለመናገር። እዛ ቤተ መቅደስ ውስጥ ለመግባት እዛ የቤተመቅደሱ ውስጥ ስገባ ነው እንደውም ጫማዬን የማወልቀው እንጂ እዛ ግቢ ውስጥ ስገባ አላወልቅም ግን ማውለቅ እንዳለብን መጽሐፍ ቅዱስም። ተጽፏል ማለት ነው ስለዚህ እኔ ባዶ እግሬን የምራመደው ቤተክርስቲያን ውስጥ ነው ማለት ነው። ሌላው ቦታ። በባዶ እግሬ አልራመድም ቤት ራሱ ቤት ሲጸዳ ራሱ እናቴ ከውጪ ስንገባ ጫማችን አድርገን እንድንገባ አትፈቅድም። ግን ግን ደግሞ ባዶ ግርም አትፈቅድም አንዳንዴ ረስቼው ባዶ ግሬት ስገባ ጫማዬን አውልቄ ማለት ነው በጣም ነው የምትቆጣኝ። እዛ ከውጪ ሌላዋ የቤት የቤት ጫማ ታደርግልንና ከዛ እሱን አድርገን ነው ቤት የምንራመደው ማለት ነው ቤት ውስጥ። ከዛ ከውጭ ያለው ጫማ ትሰጠንና በዛ ነው ቤት ውስጥ የምንገባው እንጂ ባዶ እግራችን ራሱ። ቤት ራሱ ተጸድቶ ምናምን ባዶ እግራችን አንራመድም ማለት ነው። ድሮን ዶም እናቴ ምን ምን ብላኛለች ወላጆቼ አባቴ ምንድነው ያለኝ ድሮ። አብዛኛው ሰው ባዶ እግሩ የሚራመድ ሰው ነበር እንደውም አንድ ጫማ ባህላዊ ጫማ አለ ኢትዮጵያ ውስጥ የሆነ ከቆዳ የሚሰራ። ባህላዊ ጫማ አለ እንደውም አንዴ አይቼ አውቃለሁ። በቆዳ ነው የሆነ በቆዳ ነገር መሰለኝ የሚሰራ በቆዳ አይደለም። እኔ እንጃ በቆዳ የሚመስል ነገር ቆዳ የሚመስል ነገር አለ። ከዛ በዛ ነበር ጫማ የሚሰራው እና ከዛ። እንደውም ድሮ አንዳንድ ሰው እንደውም ባዶ እግሬ እሄድ ነበር ምናምን ይሉኛል። ይሄ የሚሉኝ እንደውም መቼ ነው የሆነ ጫማ ሊገዛልኝ ሲል? ጫማ ሊጎዙልኝ ሲሉ ማለቴ ምን አይነት ጫማ ነው እኔ ይሄን አልፈልግም ይሄ ይሄኛው አልፈልግም ምናምን ካልኳቸው። እንዴ ድሮ እንደውም እንደውም እኮ ባዶ እግሩ ነበር ሰው የሚሄደው ለምንድነው? አንቺ የምታማርሪው ምናምን ብሎ ይቀልድብኛል ማለት ነው። የሆነ አንዳንዴ ውድ ጫማ ጉዝልኝ ካልኳቸው። በጣም ወድ ከሆነ እኔ ደግሞ እልህኛ ነኝ እንዲገዙልኝ ነው የማደርገው ግን እነሱ ደግሞ ሲቀልድብኝ እንደዛ ይሉኛል ማለት ነው። እና እኔ ባዶ እግሬ ቤተክርስቲያን ውስጥ ብቻ ነው የምሄደው እንጂ ባዶ እግር ብዙ ጊዜ። ከባዶ እግሬ መራመድ አልራመድም ማለት ነው። ቤት ግን እኔ ረሳውና በቃ ጫማ ማድረግ እረሳዋለሁ ቤት ውስጥ ከተጸዳ እናቴ እንዳይቆሽሽ ስለምትል ቤት። ከተጸዳ ቤት እዛ ከውጭ ውጭ ከነበርኩ እዛ ጫማዬን ከውጪ ትቼው እገባና እረሳዋለሁ። እዛ የውስጥ የቤትህ ውስጥ ጫማ ማድረግ እረሳውና ከዛ ባዶ እግሬ ይራመዳለሁ ቤት ውስጥ ማለት ነው። ከዛ እናቴ ስታየኝ በጣም ስለምትቆጣኝ በቃ ቶሎ ነው ጫማዬን እዛ የቤቱ ውስጥ ጫማ የምቀይረው ማለት ነው። እና በዚህ ነው የምወስደው ሌላ ነገር ደግሞ። ቤት ደግሞ ባዶ እግር መራመድ ደግሞ ለጤናም አሪፍ አይደለም። አሁን ቤት ስለተፀዳ ብለን አንዳንድ ሰው አሁን ቤት ውስጥ ራሱ ባዶ እግሩ የሚራመድ አለ። አሁን ይሄን ነገር ለጤና ራሱ ጎጂ ነው። አሁን ሴራሚክ ምናምን ሲሆን ከተጸዳ ራሱ የሆነ ቢጸዳም ራሱ በ በባዶ እግር መራመድ የሆነ ብርድ ሊገባብን ብርድ ሊይዘን ይችላል። አሁን ለጉንፋ ጉንፋን ምናምን ሊይዘን ስለሚችል በባዶ እግር መራመድ የለብንም ብዬ አስባለሁ። ምክንያቱም ቢጸዳም ራሱ ከጤናችን ስለማይበልጥ ቤቱን ቢቆሽሽም ይሻላል አሁን ማጽዳት እኮ እንችላለን ቶሎ ቶሎ ብለን ካልሆነ ግን ብርድ ከገባብን ግን በጣም ልንታመም ስለምንችል። ባዶ ግን ቤትም ተጸጥቶ ቢሆን በባዶ ግን መራመድ የለብንም ብዬ አስባለሁ። እናም እኔ ቤትም ሲጸዳ ራሱ እኔ ስረሳው እናቴ ታስታውሰኛለች ጫማ እንዳደርግ ማለት ነው። ረስቼው በባዶ እግሬ ለመራመድ ስጀምር እናቴ ጫማሽን አድርጊ ምናምን ነው ጫማ አድርጊ ምናምን ነው የምትለኝ። ምንድነው? በጣም ስለምትቆጣኝ በቃ ቶሎ ነው የምቀይረው ጫማ ሌላ ጫማ የማደርገው ማለት ነው። እና ይሄን ነገር ወደ ታሳቢ ቢደረግ አሪፍ ነው። ሰዎች በባዶ እግር ባይራመዱ አሪፍ ነው። ምክንያቱም ብድም ሊይዛቸው ይችላል ሌላን ነገርም ሊኖር ይችላል

ጥያቄው የተበላሸ ነገር ማስተካከል ትችላለህ ነው የሚለው? አዎ እኔ የተበላሸ ነገር ማስተካከል እችላለሁ ብዬ አስባለሁ አብዛኛው ጊዜ ደግሞ አስተካክያለሁ። ለምሳሌ ምንድነው ቤታችን ልብስ ይሸጣል። እኔ ልብሱን ልብስ ቤቱ የወላጆቼ ነው የኔ አይደለም። ግን ቤታችን ልብስ ነው የሚሸጠው እና የባህል የባህል ልብስ ነው የሚሸጠው። ጥልፍ የሚባል አለ ዙሪያ ምናምን የሚባል አለ እሱ ነው የሚሸጠው እና ከዛ ያ ልብስ። አንዴ ተበላሽቶ የሚሰሩትን ያ ልብስ ጥልፍ የሚባል አለ ጥልፍ መጠለፍ መጥለፍ የሚባል ነገር አለ እሱን ነገር ተበላሽቶ። ለሰርግ ነበር ደግሞ ተበላሽቶ ሴትየዋ ያ ሰርግ የምታሳልፈው ሙሽራዋ አልወስደውም ምናምን አለች። ልብሱ ተበላሽቶብኛል ስለዚህ አልወስደውም ምናምን ስትል በቃ በድጋሚ ስሩልኝ ምናምን አለች። እና በድጋሚ እንስራው ብንል በቃ ደርሷል ቀኑ ሁለት ቀን ምናምን ሲቀረው ነበር። ያየችው ሴትየዋ ከዛ አልወደድኩትም ተበላሽቶብኛል ይሄ እንዲህ እንዲህ አይደለሁም ያልኩት ምናምን አለች። ከዛ እኛ ደግሞ እንትና እንትናን ማልቴ ወላጆቼ በጣም ተጨነቁና እኔ ምን አደረኩ የሆነ ተበላሸብኝ እንዲህ ነው የምፈልገው ምናምን ያለችውን ነገር ስዕል ላይ ስዬ ምናምን ትንሽ ተበትኮ ያ የተሰራውን ነገር። መብተክ ማለት የሆነ ቆርጠነው ያ የተሰራው ትንሽ ተቆርጦ በሌላ ነገር በዛ በሳልኩት ያለችን ነገር ወረቀት ላይ ዲዛይን አደረኩትና በዛ መንገድ እንዲሰራ በራሴ እንደውም እኔ ስፌት ብዙም አልችልም ነበር የዛኔ ነበር የሞከርኩት በሌላ ልብስ ሞክሬ የእሷን ልብስ ሰፍቼያለሁ ማለት ነው። እና የዛኔ ደግሞ ያ ጥልፉ ደግሞ ትንሽ ለማስተካከል ሞክሬ ነበር። ከዛ አዲስ ሴት ሴትየዋ ስትመጣ አዲስ የተሰራ ልብስ ነበር የመሰላት እሱ ያ አይ ይሄ አልፈልገውም ምናምን ያለችው ልብስ ጭራሽ አልመሰላትም ያ የፈለገችው እንደፈለገችው አድርጌ አስተካክዬላታለሁ ማለት ነው። ደግሞ ሴትየዋ ምን መሰላት አዲስ የሰራንላት አዲስ የተሰራላት ነበር የመሰላት በቃ እንደ አዲስ ነው የሆነው እንደፈለገችው ነበር የሆነው። እና በጣም ነው ያመሰገነችን ከዛ የዛኔ ምንድነው ያልኳት አዎ አዲስ ተሰርቶልሽ ነው አዲስ ሌላ ልብስ ተገዝቶ ተሰራለሽ ምናምን ነው ያልኳት። ምክንያቱም እንደዛ ባልላት ኖሮ የሆነ አእምሮዋ አእምሮዋ ተበላሽቷል ያ ልብስ ብላ ስላሰበች አልለብሰውም ልትል ትችል ነበር እዛ ሰርጓ ቀን ላይ ማለት ነው። ስለዚህ የሰርጓ ቀን ከሚበላሽ ይልቅ የሆነ የዛኔ ትንሽ ዋሽቻት ከዛ ያ ልብስ እንድትለብሰው አድርጌያታለሁ ግን ያ ልብስ በጣም ነበር የወደደችው ማለት ነው። አንዳንዴ አእምሮአችን እኮ አንዴ የሆነ ነገር ካሳመነው በዛ ነው የሚቀጥለው ቢቀየርም ምናምን ማለት ነው። ስለዚህ እንደዛ እንዳይሰማት ብዬ አዎ ተቀይሯል ምናምን ብለናት ለበሰችውና የሰርጓ ቀን ከዛ ከዛ በኋላ በሳምንት ሌላ ልብስ ለመግዛት መጣች። ቤታችን ማለት ነው ከዛም ያ ባለፈው የሰርግሽ ቀን የለበሽው እኮ ያ ልብስ ነበር። ግን አንድ አዲስ እንስራለሽ ብንል ሌላ ልብስ ለመሰራት ብዙ ጊዜ ነበር የሚፈጀው ስለዚህ የሰርግሽ ቀን አይደርስም ነበር እና ያ ልብስ ነበር እኔ ያስተካከልኩት ምናምን ስላት በጣም ተገረመችና አንቺ በጣም ጎበዝ ልጅ ጎበዝ ልጅ ነሽ ምናምን አለችኝ። ከዛ ደስ ብሏታል ደግሞ ማለቴ አልተናደደችም ሌላ ልብስ ስላልተቀየረ አልተቀየረልኝም ምናምን ብላ ራሱ ማለት ነው እና ሌላ ልብስ ራሱ ለመግዛት ለመግዛት መጣች ማለት ነው። በሌላ በሳምንቱ ከዛም እኔ በቃ ከዛ በኋላ የሆነ የተበላሸ ነገር ማስተካከል እንደምችል ነበር የገባኝ በቃ እንደውም እኔ አንዳንዴ ደግሞ ወጥ ራሱ ሲበላሽ ቤት እናቴ ካልሰራችው አንዳንዴ ወጥ ሲበላሽ ምንድነው የማደርገው እኔ እናቴ ከሌለች ሌላ ሰው ነው የምሰራው የሚሰራው ቤት ማለት ነው። ከዛ ወጡ አሪፍ ካል ቀመሸው አሪፍ ካልሆነ ምንድነው የማደርገው? የሆነ ቅመማ ቅመም ምናምን አድርግበትና ከዛ ጠአሙ በቃ አሪፍ ይሆናል በቃ ጠአሙ በቃ ይለያል ማለት ነው። ከዛ ተበላሽቶ የነበረው ወጥ እኮ ነው በቃ ይጣል ምናምን ተብሎ የሆነ ቅመማ ቅመም ሳደርግበት ትንሽ እሳት እንዲነካው ምናምን ሳደርግ ምናምን በደንብ እንዲበስል ካደረኩት በኋላ ምናምን አሪፍ ይሆናል። እና እኔ በዛ በዛ በቃ አንዳንዴ ቀምሰውት ራሱ አያምኑም ሌላ ሌላ ወጥ ተሰርቶ ነው እንዴ ምናምን ይላሉ። እና እኔ የዛን ነገር ችሎታ አለኝ ብዬ አስባለሁ የሆነ የተበላሸ ነገር የማስተካከል ችሎታ አለኝ ብዬ አስባለሁ። እና እኔ አዎ ጎበዝ ነኝ በዚህ ነገር ሌላም ነገር ከዚህ በኋላም አስተካክላለሁ ብዬ አስባለሁ። ትምህርትም እንደዛው በትምህርት ራሱ እንደዛ አደርጋለሁ አንዳንዴ የተበላሸ አሳይመንት ያበላሹትን እኔ በትክክል እሰራለሁ ስለዚህ እዚህ ላይ በቃ ጎበዝ ነኝ በጣም ሊቅ ነኝ ማለትም ይቻላል የተበላሸ ነገር ማስተካከል ላይ ጎበዝ ነኝ። ብዬ አስባለሁ

ጥያቄ ዋይፋይ ትጠቀማለህ ነው የሚለው? ዋይፋይ አዎ እጠቀማለሁ። ዋይፋይ የምጠቀመው ደግሞ የትምህርት ቤታችን የዩኒቨርሲቲው ዋይፋይ አለ እሱን ዋይፋይ ነው የምትጠቀመው። ግን ደግሞ ችግሩ ምንድነው? ዋይፋይ በደንብ ፈጠን አይደለም። ማልቲ ፈጠን አይደለም ስል ብዙ ሰው ስለሚጠቀምበት። ግቢ ውስጥ ብዙ ብዙ ዋይፋዎች አሉ አንድ ብቻ አይደለም ብዙ ዋይፋይ ነው ያለው ግን። ብዙ ሰውም በዛ በዛው ያህል ብዙ ሰው ስላና ብዙ ተማሪ ዋይፋይ ስለሚጠቀሙ ብዙም ፈጠን አይደለም። እና ደግሞ የሚሰራው ላይብረሪ እና አዎ ላይብረሪ አንድ ይሰራል ከዛ ሌላ እና ዲጂቻል ላይብረሪም አዎ ላይብረሪ ሁሉም ላይብሬሪ ጋር ይሰራል። ሌላ ቦታ ግን አይሰራም። ላይብሬሪ ውስጥ ራሱ። አሁን ኢንጂነሪንግ ላብሬሪ የሚባል አለ እሱ ውስጥ ብዙም አይሰራም በቃ በቃ አይሰራም ማለት ይቻላል እንዴ? እዛ ሄጄ ሰርቶልኝ አያውቅም ዋይፋይ የትምህርት ቤቱ ማለት ነው። ትንሽ የሚሻለው የሴቶች ላይብረሪ አለ የሴቶች ብቻ ማለት ነው እዛ ነው የሚሰራው ደህና የሚሰራ ማለት ነው። ሌላ ደግሞ አፕላይድ ላይብሬርም አለ እዛም ደና ይሰራል ተባለ እኔ ሞክሬዋ አላውቅም እዛ ቦታ ላይ ግን ደህና ይሰራል አሉት። የሞከሩት ሰዎች ጓደኞቼ ምናምን ሞክሮት ነበር። እና አፕላይድ አፕላይድ ላይብረሪ ላይ ደና ይሰራል አሉኝ። እኔ ሞክሬ አላውቅም እንጂ ግን የሴቶች ላይብሬር ዘና ነው የሚሰራው በጣም ነው የሚሰራው የሴቶች ይሻላል። ትንሽዬም ነው ላይብረሪው ከዛ ትንሽዬ ስለሆነ መሰለኝ እዛ ከአስር በላይ ዋይፋይ አለ። እንትን ላይብረሩ ደግሞ ላፕቶፕም ስላለው ኮምፒውተር አለው። ለእያንዳንዱ ሰው ኮምፒውተር ስላለ በኮምፒውተሩ ውስጥ ደግሞ የሁሉንም ኮምፒውተር ዋይፋ ያላቸው ስለዚህ። ከአስር በላይ ዋይፋ አለ እዛ ደህና ነው ፈጣን ነው እዛ ግቢ ውስጥ ግን ዶርም ውስጥ አይሰራም ዋይፋይ ዶርም ውስጥ አይሰራም። በጣም ነው የምንቸገረው አሁን ራሱ ይሄ ይሄ ስቀርጽ ይሄ ድምጽ ስቀርጽ እየተጠቀምኩት ያለሁት ዳታ ነው አንድ ሊሚትድ ዳታ ገዝቼ። ያለጋደብ ዳታ አለ እሱን ነገር ገዝቼ ነው አሁን እየቀረጽኩ ያለሁት። ግቢ ውስጥ ነኝ ዶርም ውስጥ ሆኜ ግን አይሰራም ዋይፋዬ አይሰራም። በቃ ዋይፋዬ የሚሰራው እንትን ብቻ ላይ ነው ላይብረሪ ብቻ ላይ ነው የሚሰራው እንጂ ሌላ ቦታ አይሰራም። በቃ በጣም ነው የምንቸገረው ከዛ ደግሞ ኢትዮጵያ ውስጥ ትንሽ ወደድ ይላል ማለት ይሄ ለተማሪ የሚቻል አይነት ገንዘብ አይደለም እውነት ለመናገር ዳታ ለመግዛት አንድ ሚትድ ምናምን ለመግዛት ትንሽ ይወደዳል ብዬ አስባለሁ። ትንሽ ቢቀንስበት አሪፍ ነበር ወይ? ደግሞ እዚህ ዩኒቨርሲቲ ውስጥ ዶርም አከባቢ ዋይፋይ እንዲሰራ ቢደረግ አሪፍ ነበር። ግን እንዴት ዋይፋይ አደርጋለሁ እዛ ላይብረር ውስጥ ራሱ እኮ የሴቶች ላይብረሪ ነው በደንብ የሚሰራው እንጂ ኢንጂነሪንግ ላይብረሪ አፕላይድ ላይብረሪ እኮ በደንብ አይሰራም። ኢንጂነሪንግ ጭራሽን አይሰራም ተባለ ስለዚህ ሞክሬም አውቃለሁ እምቢ ብሎኝ ነበር። እና እሱ ራሱ በደንብ የለውም ለማጥናት አሁን በጣም ነው የሚያስቸግረው። ቢደረግ አሪፍ ነበር እዚህ ዩኒቨርሲቲ ውስጥ ማለት ነው። ቤት ስሄድ ግን ከዩኒቨርሲቲ ወጥቼ ወደ ቤቴ ስሄድ ቤታችን ዋይፋይ አለ። ቤታችን ውስጥ ማለት ነው እና በጣም ፈጣን ነው ብዙም ማንም ሰው ስለማይጠቀምበት ማለቴ ወላጆቼ እኔና ወንድሞቼ እህቶቼ ምናምን ነው። ያለነው ቤት ግን አብዛኛው ጊዜ ወላጆቼ ስራ ስለሚውሉ ወንድም እና እህቶቼ ደግሞ ትምህርት ቤት ምናምን ስለሚሄዱ። በቃ አብዛኛው ጊዜ እኔ ብቻዬን የምጠቀምበት ማለት ይቻላል እና በጣም ፈጣን ነው የቤታችን ዋይፋይ ማለት ነው። እና አንዳንዴ በቃ ቤቴ ብሄድ ብዬ እመኛለሁ እዚህ ዋይፋይ። ሲያስችግረኝ ወይ ደግሞ ዳታ የዳታ ጥቅል በመግዛት ብሬ ሲያልቅ ምናምን። በጣም ነው የሚደብረኝ እኔ አሁን በወር የማወጣው ገንዘብ ለካርድ ምናምን ብዬ ዳታ ለመግዛት የማወጣው ገንዘብ ቢደመር የምር ከምግብ በላይም ይበልጣል ለምግብ ከማወጣው በላይ ይበልጣል ብዬ አስባለሁ አንዳንዴ ማለቴ በጣም ነው። የሚጨርሱብኝ አሁን ራሱ እኮ አንልምትድ ያለገደብ ዳታ ገዝቼ ነው የምጠቀመው ይሄን ነገር ማለት ነው። እና አንዳንዴ ይሄ ለምግብ ብታወይ ይሻልሽ ነበር ፍሬ ምናምን ላለው ለራሴ ራሱ ማለት ነው። ግን አማራጭ የለኝም መስራትም አለብኝ አይደል ስለዚህ ስራዬ ደግሞ በቃ ከለ ዋይፋይ ወይ ደግሞ ከለ ከለዳታዋ አይሆንም። በኢንተርኔት ነው የምሰራው በመስመር ላይ ነው የምሰራው ስለዚህ የግድ ስለሚሆንብኝ ነው እንደዛ የማደርገው እና። ዋይፋይ አዎ እጠቀማለሁ ካገኘው ምክንያቱም ከዳታ ይልቅ ዋይፋይ ትንሽ ይፈጥናል። ብዙም የሚጠቀም ሰው ከሌለው አሪፍ ነው ዋይፋይ መጠቀም ማለት ነው። እና ስልኬ ራሱ የስልክ ዋይፋይ ራሱ ለመግዛት እያሰብኩ ነው አሁን በቅርቡ እገዛለሁ ብዬ አስባለሁ። እናም ዋይፍይ አዎ እጠቀማለሁ አለው ግን አሁን የትምህርት ቤቱ ዋይፋይ ነው የምጠቀመው የዩኒቨርሲቲ ዋይፍ አለ። እሱን ነው የምት

ጥያቄው ነገሮችን በስርዓት ታስቀምጣለህ ወይ ነው የሚለው? እኔ ነገሮቼን በስርዓት የማስቀመጥ አይነት ሰው ብዙም አይደለሁም። ማለቴ እኔ የሆነ ሸለል የሚል አይነት ሰው ሸለልተኛ ኬርለስ የሆነ ሰው ነኝ እኔ ማለት ነው ግድ የለሽ። እንደዛ አይነት ሰው ነኝ። እና ብዙም በስርዓት የማስቀምጥ አይነት ሰው አይደለሁም። ሁሌ የሚያጋጥመኝ እንደዉም የሆነ ነገር በትክክል እሰራውና ግን በደንብ ስለማላስቀምጠው ዋጋ የሌለው ይሆንብኛል መጨረሻ ላይ ማለት ነው። ለምሳሌ አሁን ኖት በደንብ እጽፍና ኖት ለፈተና ምናምን ብዬ በደንብ ኖት አወጣና ግን ከዛ በደንብ በትክክል ስለማላስቀምጠው ኖቱ ይጠፋብኛል ወይ ደግሞ የሆነ ውሃ ምናምን ይነካውና ሳልጠቅምበት እቀራለሁ ማለት ነው። እና ብዙ ጊዜ ነው እንደዛ እንደውም ያጋጠመኝ አሁን አሪፍ እቃ ምናምን እገዛና ለምሳሌ በቃ ውድ እቃ በ በውድ ውድ እቃ ገዝቼ ምናምን ራሱ በትክክል ሳላስቀምጠው። ሳላስቀምጠው ቀርና ከዛ ወድቆ የተሰበረብኝ እቃ ራሱ አለ። እና እኔ መግዛቱ ላይ ነው የማተኩረው የሆነ ነገር መስራት ላይ ነው የማተኩረው እንጂ በስርዓት ማስቀመጥ ላይ ጉድለት አለኝ ብዬ አስባለሁ። በቃ እንደውም እኔ በህይወቴ ላይ ይሄ ነው በቃ ጉድለቴ የሆነ አሁን በደንብ የሆነ ነገር መስራት አለብኝ ብዬ አስባለሁ። ከዛ ከሰራው በኋላ በቃ አላየሁም። ጭራሽ ራሱ የሆነ ፈተና ራሱ በደንብ አጥና ለፈተና በደንብ አጠናና ፈተና ላይ በደንብ እሰራለሁ። ከዛ ውጤት ሲሰጠን ራሱ ፈተናዬ ራሱ እዩ አይመጣኝም ማለቴ የሚስተካከል ምናምን ነገር ካለው ማስተካከል አለብኝ አይደል በስህተት አንዳንዴ ራይት ያለው ኤክስ ሊያደርግብኝ ይችላል አይደል? ከዛ እኔ ግን እዛ ላይ በቃ የሆነ ግድ የለሽ ነኝ። ፈተናዬ አልቀበለውም አብዛኛው ጊዜ ማለት ነው ከዛ አንዳንዴ ኮሬክሽን እያለኝ ትክክል እያለሁ ኤክስ የሚያደርጉብኝ ካደረጉብኝ በቃ አበቃለት ማለት ነው በዛ ነው የሚታሰብልኝ። እንጂ በቃ እኔ ነገሮችን በደንብ በስርዓት የመያዝ ችሎታ አለኝ ብዬ አላስብም። በቃ መስራቱ ላይ ነው ትኩረት የማደርገው። ከዛ ማስቀመጥ ላይ እኔ እዛ ላይ ጎበዝ አይደለሁም። እንደውም እኔ ስነ ጽሁፍ እጽፋለሁ እንደ ድርሰት ልቦለድ ምናምን አይነት ግጥም ምናምን እጽፋለሁ ከዛ በቃ ባገኘሁት ወረቀት ነው የምጽፈው። አንዳንዴ ደብተሬ ካገኘሁት እዛ ድርሰት ምናምን የምጽፍበት ደብተሬ በቅርብ ካገኘሁት እዛ ላይ ጽፈዋለሁ። ካላገኘሁት በቅርብ ምናምን ግን በቃ ዝም ብዬ ባገኘሁት ወረቀት እጽፍና አስቀምጬው እሄዳለሁ በቃ እዛ ጠርጼዛው የጻፍኩት ጠርጼዛ ላይ አስቀምጬው እሄዳለሁ። አንዳንዴ ይጠፋብኛል አንዳንዴ ደግሞ እናቴ ዝርክርክ መሆኔን ስለምታውቅ ታስቀምጠዋለች ማለት ነው። እንደውም እናቴ ናት። የሆነ ነገር የድሮ አሁን ድሮ የጻፍኳቸው ነገሮች ምናምን አሉ እስካሁን ማለት ነው። እኔ ይሄኔ በኔ ቢሆን ኖሮ በቃ ይሄኔ ጠፍተው ምናምን ነበር። አሁን እናቴ ስለምታስቀምጠው ግን አሁን ላይ ሳነባቸው በቃ እንዴ በጣም እንዲህ አይነት ሰው ነበርኩ እንዴ ምናምን እላለው። ድሮ የነበርኩትን የጻፍኩትን ጀምሬ ነው ስድስተኛ ክፍል ምናምን ጀምሬ ነው ደርሰት የምጽፈው። አስራ አንድ ዓመተ ጀምሮ ማለት ነው አሁን አስራ ዘጠኝ ነው። አመቴ ስምንት አመት ምናምን አድርጌያለሁ የሆነ ስነ ጽሁፍ ምናምን መጻፍ ከምጀምር ማለት ነው። ከዛ እዛ አስራ አንድ አመት እያለሁ የጻፍኩትን ስነ ጽሁፍ ምናምን አሁን ላይ አገኘዋለሁ በስርዓት። እናቴ አስቀምጣ ማለት ነው እኔ እኔ ብሆን ኖሮ ግን በቃ በስርዓት አላስቀምጠውም አንዳንዴ ራሱ ይጠፋብኛል። እኔ ዝም ብዬ ጽፌወ እወጣና ከቤት ከዛ ከዛ በኋላ ሌሎች ሰዎች ማለቴ አጋዥ ምናምን አለችን። እና ትጥለዋለች ማለቴ በቃ የማይረባ የሆነ የማይጠቅም ወረቀት ምናምን መስሏት ትጥለዋለች ማለት ነው። እና ብዙ ጊዜ እንደዛ አጋጥሞኛል። ግን የራሴው ጉዳይ ነው በራሴ ማስቀመጥ ነበረብኝ። እና እኔ በቃ እዛ ላይ በጣም ችግር አለብኝ ጉድለት አለብኝ ብዬ አስባለሁ። በቃ በስርዓት ማስቀመጥ አልችልበትም። በቃ ምን እንደሆንኩ አላውቅም። ማለቴ ሁሌ የሆነ ስራ ሰራና በስርዓት ላይ ማስቀመጥ ምናምን ላይ በቃ ጉድለት አለኝ በቃ ሁሌ ማለት ነው። በደንብ እኮ ነው የጣርኩበት ያ ስራ ግን ማስቀመጥ ላይ የሆነ ግድ የለሽ እሆንና። ከዛ በደንብ የሆነ እቃ ካልተቀመጠ የሆነ የሰራኸው ነገር በስርዓት ካልተቀመጠ ደግሞ የሆነ ምንም ዋጋ የለውም ማለት ነው። በዜሮ እንደማባዛት በለው። እና በቃ ይሄ ነገር ለቀጣይ መተው የምፈልገው አይነት መጥፎ ልምድ ነው ያለኝ ማለት ነው። በስርዓተ አለመስቀም የሆነ ነገሮችን በስርዓተ አለማስቀምመጥ መጥፎ ልማድ ነው ብዬ አስባለሁ። እና ለቀጣይ ለመተው እያሰብኩ ነው እተወዋለሁ ብዬ አስባለሁ። እዚህ ነው

ጥያቄው ዋና ሀላፊነቶችህ ምንድን ናቸው? ነው የሚለው። የኔ ዋና ሀላፊነቶች በአሁኑ ሰዓት ላይ ማለት ነው በደንብ አርፌ ትምህርቴን በደንብ አርፌ በትክክል ማለት ነው ትምህርቴን መማርና የምፈልገው ጥሩ ውጤት አምጥቼ የምፈልገው ዲፓርትመንት መግባት ሀላፊነቴ ነው ብዬ አስባለሁ። እና ደግሞ የሚላክልኝን ገንዘብ በደንብ በደንብ አስተዳደሪ በመጠቀም ላይ ሀላፊነት አለኝ ብዬ አስባለሁ። ለምሳሌ እኔ አሁን የዩኒቨርሲቲ ተማሪ ነኝ። እና ጥሩ ማለቴ ፈተና ጥሩ ሰርቼ በደንብ አጥንቼ ምናምን ጥሩ ውጤት ጥሩ ግሬድ አምጥቼ የተሻለ ዲፓርትመንት ማለቴ የተሻለ ሳይሆን እኔ የምፈልገው ዲፓርትመንት የመግባት ሀላፊነት አለኝ ብዬ አስባለሁ። አሁን ላይ እኔ ከቤቴ ቤቴ የኔ ቤት እና የምማርበት ዩኒቨርሲቲ ይለያያል። ሩቅ ነው በጣም ማለት ነው። እና ወላጆቼ መጀመሪያ አትሄጂም ሩቅ ነው። እዚህ ተማሪው ምናምን ወላጆቼ ያሉት መቀሌ ነው። እና መቀሌ ዩኒቨርሲቲ እንድማር ነበር የፈለጉት። እኔ ግን መቀሌ ዩኒቨርሲቲ አልፈልኩትም ነበር። እና አዲስ አበባ ዩኒቨርሲቲ ነው የገባሁት። ስለዚህ መጀመሪያ እዚህ ግቢ ሲሉኝ እምቢ ብያችሁ ማለቴ አሰምኛችሁ የተሻለ ዩኒቨርሲቲ እንደሆነ አዲስ አበባ ዩኒቨርሲቲ ምናምን ነግሬያቸው ነው የመጣሁት እና እዚህ ራሴን ሀላፊነት ለራሴ ሀላፊነት ወስጄ የምፈልገው ዲፓርትመንት እንደምገባ ምናምን ቃል ገብቼላቸው አይደል የመጣሁት ከመቀሌ ስለዚህ እዚህ ላይ እዚህ ዩንቨርሲቲ ስገባ ማለት ነው በደንብ አጥንቼ ምናምን አሪፍ ግሬድ አመጣና ከዛ የምፈልገው አይነት ዲፓርትመንት ራሴ መርጬ እንድገባ ነው የኔ ሀላፊነት ማለት ነው። ሌላ ሀላፊነቴ ደግሞ ቅድም እንዳልኩት ምንድነው ገንዘብ በደንብ ማስተዳደር መቻል ማለት ነው። አሁን የሚላክልኝ ገንዘብ አለ። እና ያየሁትን ነገር ሳይሆን መግዛት ያለብኝ የሚያስፈልገኝን ነገር እንጂ ያየሁትን ነገር በቃ ደስ ያለኝን ነገር ምናምን ሳይሆን እሱን ነገር ትንሽ እኔ ያን ያህል የሀብታም ልጅ አይደለሁም። ማለት መካከለኛ የሚባል የኢኮኖሚ ደረጃ ላይ ናቸው ወላጆቼ ማለት ነው። ስለዚህ እኔም ራሱ ገንዘብ አልሰራም። የሆነ ስራ ምናምን ስለሌለኝ ስለ ስለሌለኝ የሚልኩልኝን ገንዘብ በደንብ አስተዳድሬ ለወር የሚልኩልኝን በደንብ አስተዳድሬ መጠቀም የኔ ሀላፍነት ነው ብዬ አስባለሁ። ሶስተኛ ደግሞ የኔ ሀላፊነቴ ምንድነው? አሁን እቤት ስሆን ምንድነው የሚሉኝ ወላጆቼ አጥኚኝ ስልክ ዝም ብዬ ኢንስታግራም ወይም ቲክቶክ ወይም ደግሞ ዩቲዩብ ቪዲዮ ምናምን ዝም ብዬ ሳይ እሱን አቋጭውና ስልክሽን አስቀምጠሽ ሁሌ አጥኚ ነው የሚሉኝ። እና ይሄን ነገር ስለለመድኩት እዚህ መጀመሪያ አካባቢ እያስቸገረኝ ነበር። ግን ለራሴ በራሴ ሀላፊነት መውሰድ እንዳለብኝ ስለተረዳሁ ያ ያ ነገር ትቼ በራሴ ማጥናት ጀመርኩ ማለት ነው ከተወሰነ ጊዜ በኋላ። እና ይሄ የኔ ሀላፊነት ነው። ራሴን የሆነ ስራ ራሴን በራሴ ማድረግ አሁን አጥኚኝ የሚለኝ ሰው የለም። ክላስ ሄጂ፣ ረፈደብሽ፣ ተነሽ፣ ከእንቅልፍሽ፣ ምሳሽን ብይ፣ ቁርስሽን ብይ ምናምን ማንም የሚለኝ የለም። እናም አሁን ላይ እንደውም በጣም የተማርኩት ነገር ራሴ በራሴ መስተዳደር መቻል ነው። በቃ እሱ ሀላፊነት እንደሆነ አሁን ተረድቻለሁ ማለት ነው። እና አሁን እዚህ እዚህ ስመጣ ዩኒቨርሲቲ ስገባ ራሴን በራሴ ማድረግ ጀመርኩ። ቁርስ ድሮ ቁርስ እናቴ አስነስታ ነይ ብይ ሳትበይ ትምህርት ክላስ መሄድ የለብሽም ምናምን ነበር የምትለኝ። አሁን ላይ ግን እናቴ እንደዛ ስለማትለኝ ማለቴ እናቴ መጥታ እንደውም መቼስ አትለኝም። በስልክ ደውላ ምናምን ነው ቁርስሽን በልተሻል ወይ? ምናምን ነው የምትለኝ እንጂ እዚህ መጥታ ቆርስሽን ብዬ ምሳ ብለይ አትለኝም። ስለዚህ ያን ነገር በራሴ ማድረግ ችያለሁ። እና እሱን ነገር ደግሞ ራሴን በራሴ መንከባከብ ማስተዳደር መቻል የኔ ሀላፊነት ነው ማለት ነው። ዋና ሀላፊነቴ ነው በአሁኑ ሰዓት ማለት ነው፤ ቅድም እንዳልኩት ደግሞ ማጥናት ላይ አሁን ድሮ እናቴ አጥኚ ምናምን ወላጆቼ አጥኚ ይሉኝ ነበር። አሁን ላይ ግን በቃ በስልክ አጥኝ ይሉኛል። ስለዚህ እንደ ድሮ ያን ያህል ጫና አያደርጉብኝም። ስለዚህ ራሴን በራሴ ተጭኜ ማጥናት ያለብኝ ነገር ማጥናት ላይ ሀላፊነቴ እንደሆነ አሁን ላይ ተረድቻለሁ ማለት ነው። እና በቃ አንድ ዋና ነገር ደግሞ በቃ ራሴን በራሴ ማስተዳደር የቻልኩበት ነው በዚህ ስድስድት ወር ማለት ነው። ማለቴ ራሴን በራሴ ስል የሆነ ነገር ማድረግ በራሴ ማንም ሰው አድርጊ ምናምን ሳይለኝ ማድረግ ማለት የሆነ ሀላፊነት መውሰድ ነው ለኔ ማለት ነው። ትልቅ ሀላፊነት ነው በዚህ ሰዓት። እና ይሄ ነው በአሁን ሰዓት ዋና ህላር

ጥያቄ ምንድነው የሚለው ጾም ትጾማለህ ነው የሚለው? እኔ ጾም አልጾምም ማለቴ ጾም አልጾምም። ስል እንዴት ነው አሁን እስከ ዘጠኝ ሰዓት እኔ ኦርቶዶክስ ነው ሃይማኖቴ ክርስትና ሆኖ ኦርቶዶክስ ነኝ። እና በኛ ሃይማኖት ውስጥ ጾም እስከ ዘጠኝ ሰዓት እስከ ስድስት ሰዓት እና የማይችል ሰው ከሆነ ደግሞ እስከ ሶስት በቃ የማይችል የማይችል ከሆነ ደግሞ በቃ ዝም ብሎ ስጋ ሳይበላ ስጋ የፍስክ ምናምን የመሳሰሉትን እንደ እንቁላል ወተት ምናምን ሳይጠጣ የእንስሳት ተዋጾ ያሉት እነዛ የፍስክ የሚባሉ ምግቦች ሳይበላ ይጾማል ማለት ነው ግን በቃ የማይችል ከሆነ ነው። እስከ ቅድም የምታልኩት እስከ ስድስት እስከ ሶስት እስከ ዘጠኝ ሰዓት ምናምን የማይችል ከሆነ ነው እንደዛ የሚፈቀደው ማለት ነው። እና ከታመመ ብቻ ነው በሃይማኖቻችን አንድ ሰው ካመመው ብቻ ነው ያ የፍስክም መብላት የሚፈቀድለት እንጂ ካላመመው የግድ መጾም አለበት ነው የሚለው መጽሐፍ ቅዱስ ላይ ማለት ነው። እኔ እኔ አዎ መጾም እጾማለሁ የፍስክ ምግብ አልበላም ጾም በጾም ሰዓት አሁን ለምሳሌ ሃይማኖታችን ውስጥ አሁን አብይ ጾም የሚባል አለ የትንሳኤ ጾሙ ማለት ነው እና የልደትም ጾም አለ የነብያት ጾም ተብሎ ነው የሚታወቀው። እና የ የ የሐዋርያትም ጾም አለ የሐዋርያት ጾም አለ የእመቤታችን የእርገቷም ጾም አለ እዛ ነሀሴ ላይ የሚጾመው ማለት ነው። እና ሌላ ደግሞ መስከረም ላይ ጾመ ጽጌ የሚባል አለ እና ይሄ እነዚህ እነዚህ አምስቱ አምስቱ ጾሞች ሁሉንም ኦርቶዶክስ የሆነ ሃይማኖቱ እንዲጾም ይገደዳል ማለት ነው። ማለቴ በፍቃድ ነው የሚጾመው ግን መጾም እንዳለበት መጽሐፍ ቅዱስ ተጽፏል። ሃይማኖታችን ውስጥ በማስገደድ የሚደረግ ነገር የለም ግን ሁሉም ኦርቶዶክስ የሆነ ሃይማኖቱ ሁሉም ክርስቲያን ሆነ እንዲጾም ነው የተጻፈው ማለት ነው። እና ረቡዕና አርብም ይጾማል ረቡዕና እንትን አይበላም የፍስክ ምግብ አይበላም ከ ባዕለ ሃምሳ የሚባል አለ ከከትንሳኤ በኋላ አለ በዓለ ሃምሳ የሚባለው ነው ረቡዕም አርብም የሚበላው ረቡዕም አርብም የዛኔ የፍስክ ይበላል። ከትንሳኤ በኋላ ያለው ባዕለ ሃምሳ የሚባለው ማለት ነው። ምክንያቱም እሱን ነገር ከጌታችን ከትንሳኤ በኋላ አይደል ያለው ተነሳ ብለን ካከበርን አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሳኤው ደርሷል ብለን የትንሳኤ ባእል ካከበንን በኋላ ከዛ በኋላ አይደል ባዕለ ሃምሳ የሚባለው እና ያ ትርጉሜ የማንጾምበት ምክንያት ረቡዕና አርብ ከትንሳኤ በኋላ እኛ ሞተን እንነሳለን አይደል ሁሉም ሰው ሞቶ ይነሳል እናም ከተነሳን በኋላ ጾም የለም። ጸሎት እዛ ይጸለያል የዛኔ በባዕለ ሃምሳ ይጸለያል ስለዚህ የዛኒ ከትንሳኤያችን በኋላ የሆነ መከራ የለም ጾም እንደ መከራ ነው የሚቆጠረው እንደ መከራ ግን በረከት እንቀበልበታለን ስንጾም ማለት ነው። ግን እንደ መከራ ስለሚ ስለሚታሰብ እኛ ከተነሳን በኋላ ግን ከሞትን በኋላ እንነሳለን አምላካችን ሲመጣ ማለት ነው። እና ስንነሳ የዛኔ መከራ የሚባል ነገር የለም ሁሌ አምላካችን እና አምላካችን እያመሰገንን ነው የምንኖረው በደስታ ምናምን ለማለት ነው የዛኔ ረቡዕና አርብ የማንጾመው ማለት ነው። እና እኔ ከእነዚህ አጽዋማት ሁሉ ሁሉንም እጾማለሁ አዎ እጾማለሁ ስጋ ወይም የፍስክ ምግብ እንደ ወተት እንቁላል ስጋ ምናምን የመሳሰሉት አልበላም። የፍስክ ምግብ አልበላም ሁሉንም አጽዋማት ያሉትን ማለት ነው። ረስቼው ምናምን ካልሆነ በስተቀር የዛን ጾም ሆኖ በተባለው የጾም አዋጅ ከታወጀው በኋላ እኔ አልጾም አል የፍስክ ምግብ አልበላም ግን እኔ ምንድነው ችግሬ እስከ ሶስት ሰዓት ወይም እስከ ስድስት ሰዓት ወይም እስከ ዘጠኝ ሰዓት አልቆይም በቃ በጠዋት ተነስቼ ነው ቁርሴ የምበላ። ይሄ ነው ችግሬ እኔ ግን እኔ እስከ ዘጠኝ ሰዓት መጾም እፈልጋለሁ። ደግሞም በቃ አልሞክርም እኮ ነው ጥያቄው። ማልቴ በቃ አልሞክርም እጾማለሁ እችላለሁ ብዬ ስለማላስብ በቃ ጠዋት እነሳና ቆርሴን እበላለሁ አሃ ወይኔ ቁርስ ሳልበላማ እንዴት ክላስ እሄዳለሁ እንዴት? ትምህርቱስ ይገባኛል ምናምን ብዬ አስባለሁ። ከዛ እበላለሁ በቃ ቆርሴ በልቼ ምናምን ጾም እያለ እንደውም ጓደኞቼ አንቺ ምንድነው ዛሬ ረቡዕ ሆኖ ዛሬ አርብ ሆኖ በላሽ ምናምን ይሉኛል ማለት ነው። ጓዳኞቼ ይጾማሉ እኔ ነኝ የማልጸመው። እስከ ዘጠኝ ምናምን ይጾማሉ እኔ በቃ የፍስክ ምግብ ነው የማልበላው እንጂ በቃ እስከ ዘጠኝ አልጾምም እስከ ስድስት አልጾምም። በቃ እስከ ሶስት ራሱ አልጾምም ጠዋት እነሳና ሄጄ ነው የምበላው። እና እኔ ብዙ የምጾም አይነት ሰው አይደለሁም። ግን ለቀጣይ እግዚአብሔር ከፈቀደው አሻሽላለሁ ብዬ አስባለሁ። እና

ጥያቄው ማዕድን ትጠቀማለህ ነው የሚለው? ማዕድን ስንል መጀመሪያ እኔ አልጠቀምም ማዕድን አልጠቀምም ግን ለምንድነው ማዕድን ነው የምንጠቀመው? አሁን ማዕድን ማዕድን ስንል እኮ ለምግብ ነው ወይስ ለኤሌክትሪክ እንደ ኤሌክትሪክ የምንጠቀመው ነው የሚለው? በቃ የሆነ ለያይተን መግለጥ አለብን። አሁን ለምግብ ከሆነ አዎ ማዕድን እጠቀማለሁ። ለምሳሌ ውሃ ስንጠጣ ውሃ ምን አለው ማዕድን አለው። ስለዚህ ለምግብ እንደ ምግብ ከሆነ ለሰውነት ምናምን ከሆነ አዎ ማዕድንን እጠቀማለሁ። ግን አዎ እጠቀማለሁ እኔ ማዕድን እጠቀማለሁ ተሳችቼ ነው ቅድም አልጠቀምም ያልኩት። ምክንያቱም ማዕድን ስንል እኮ ለምሳሌ ውሃ አለ አይደል ውሃም ማድን ነው። ሌላም አለ። ለምሳሌ ማዕድን አለባቸው ሌላ ምግቦች ይኖራሉ እንደው ድንችም አለው መሰለኝ። እዛ መሬት ላይ ስለሚበቅል መሰለኝ አላውቅም። ብዙም እንትኑ የለኝም የለኝም ስለ እንትን ማለት ነው ግን። ማዕድን ስንል ደግሞ ሌላ ሌላ ከ አሁን አፈር ከሶስት ነገሮች ነው የተሰራው። ከመአድን ከ ከኦርጋኒክ የሆነው ማለት ከኦርጋኒክ የሆኑ ነገሮች እና አንደኛ ደግሞ ከተሰባበረ እንትን ድንጋይ ነገር ማለት ነው። እናም በዛ በዛ በዛ አዎ ማዕድን የምጠቀም ይመስለኛል። ደግሞ ካልሆነም ማዕድን ነው ግን ኢለመንት ነው ካርቦን ባታ ነው። ማለቴ ካርቦን ኢለመንት ነው እንጂ ማዕድን አይደለም መሰለን። እና ከሰል ምናምን ከሰል አሁን እንጠቀማለን እና ማዕድን ተጠቀምን ማለት ነው። እንደዚህ ከሆነ አሁን እኔንጃ እኔ ስለማዕድን ብዙ ስለማላውቅ ነው። መመስለኝ እና በውሃ ከወሰድነው ግን አሁን ሰውነታችን ውስጥ ራሱ ስልሳ ስድስት ፐርሰንቱ ውሃ ነው። ሰውነታችን ውስጥ ማለት ነው። አለማችንን ራሱ ስንት ፐርሰንት ሰባ ስምንት ፐርሰንቱ ከአለማችን ሰባ ስምንት ፐርሰንቱ በውሃ የተሞላ ነው። እና ማድን ነው ማለት ነው። ሃያ ሁለት ፐርሰንቱ ብቻ ነው ደረቅ መሬት አለማችን ላይ ማለት ነው። እና ከሰባ ስምንት ፐርሰንቱ ደግሞ ዘጠና ስምንት ነጥብ አምስት ፐርሰንት ምንድን ናቸው? ጨዋማ ውሃ ናቸው ጨዋማው ሆኖ ጨዋማው ውሃዎች ናቸው ሁለት ሁለት ነጥብ አምስት ፐርሰንት ናቸው። የሆነ ለመጠጥ ምናምን የሚጠቅሙት የሆነ ፍሬሽ ዋተር ብለን የምንጠራው ማለት ነው። የሆነ ለስላሳ ውሃ ብለን የምንጠራው ጨዋማ ያልሆነ ማለት ነው። እና ማዕድን ለሰውነታችን በጣም አስፈላጊ ነው። ምክንያቱም አሁን ሰውነታችን ቅድም እንዳልኩት ስልሳ ስድስት ፐርሰንቱ ውሃ ነው። ውሃ ደግሞ ማዕድን ነው። በማዕድን አሁን ስድስት ለሰውነታችን አስፈላጊ ነገሮች ተብለው ካርቦሃይድሬት ፕሮቲን ፋቲ አሲድ እነዛ ፋት ምናምን የምንላቸው ነገሮች አሉ አይደል ቫይታሚን አምስት ናቸው መሰለኝ አምስተኛ ደግሞ ሚነራል ብለን የምንጠራው ነው። እና እዛ ሚነራል ብለን ከጠረነው አይደለም ማዕድን ነው የሚባለው። ለካ በአማርኛ ማዕድን ማዕድን ብለን ከጠራነው ደግሞ ውሃ በመጀመሪያ የተጠቀሰው መጽሐፋችን ላይ ራሱ ድሮ ሶስተኛ ክፍል እያለን አስታውሳለሁ። መጽሐፋችን መጽሐፋችን ላይ ማዕድን ማዕድን ብሎ ውሃ ነው። መጀመሪያ እንደ ምሳሌ የጠቀሰው ማለት ነው። አሁን ካርቦ ሃንድሬት ላይ እንደ ሀምባሻ ድንች ሙዝ ምናምን ብሎ ሲጽፍ እንትን ፕሮቲን ላይ ደግሞ የሆነ እንቁላል ምናምን ተብሎ ሲጻፍ ማዕድን ላይ ምንድነው የተጻፈው ውሃ ነበር የተጻፈው ማለት ነው። እንደውም ውሃ በጣም እያሳሰበኝ ነበር። ውሃ ግን የት ነው የሚመጣው? ውሃ ካርቦሃይድሪት ነው እንዴ ምናምን እያልኩ ነበር። ከራሴ ጋር እየተከራከሩኩ ነበር። ደግሞ እኔ ሁሌ የሚያታልለኝ የነበረው ውሃ ፋት መስሎ ነበር የሚሰማኝ። እንዴት እንዳሰብኩት አላውቅም ልጅ ስለነበርኩ ነው መሰለኝ ግን ፋት ላይ ነበር የምመድበው ማለት ነው። አሁን ላይ ግን ምናምን ነው የሚባለው በአማርኛ እዛ ላይ ነበር የምመድበው። አሁን ላይ ግን ውሃ አይ አይደለም እዛው የዛኔ ነበር የተረዳሁት። እንደውም ሸምድጄው ምናምን ለፈትና መድረሱ ይዤው ነበር። ማዕድን ውሃ እንደሆነ ይዘኔ ውሃ ምሳሌ እንዳለው ተረድቼ ነበር። አሁንም ራሱ ውሃ ማዕድ እንደሆነ አውቃለሁ። እና ሰውነታችን አብዛኛው ክፍሉ በውሃ የተሞላ ነው ስለዚህ በማዕድን የተሞላ ነው ማለት ነው። ስልሳ ስድስት ፐርሰንቱ ስለዚህ ማዕድን አዎ እጠቀማለሁ ብዬ አስባለሁ። ምክንያቱም በቃ ከትንሽ ነገር ነው ማየት ያለብን። አሁን ውሃ ማዕድናድን ስለዚህ ውሃ ደግሞ ሁሌ ነው የምንጠቀመው ያለ ውሃ መኖር አንችልም ስለዚህ ያለ ማዕድን መኖር አንችልም ማለት ነው። ሁሌም እጠቀማለሁ ብዬ አስባለሁ

ጥያቄው የጨረቃ ብርሃን ትወዳለህ ነው ሚለው? አዎ የጨረቃ ብርሃን በጣም ነው ደስ ሚለኝ። አንዳንዴ ማታ ወጥቼ ምንም ስራ ሳይኖረኝ ምናምን ማለት ነው። ማታ ወጥቼ ዝም ብዬ እዛ በራችን። ከቤት የቤታችን በር ላይ ቁጭ እላለሁ የጨረቃን ብርሃን ለማየት ማለት ነው። እንደውም አንዳንዴ መቼ ሙሉ እንደምትሆን ጨረቃዋ መቼ ግማሽ እንደምትሆን ምናምን አያለሁ በቃ በደንብ ነው ማየው ማለት። ይሄ ደግሞ ምወድበት ምክንያት በቃ የሆነ መንፈስን ያድሳል። አሁን ለምሳሌ ትንሽ ጨንቆኝ ምናምን ከነበር። ዝም ብዬ ወጥቼ ማታ ላይ ወጥቼ የፀሀይ ጨረቃ ብርሃን አይደለም የፀሀይ አልክ ይቅርታ የጨረቃ ልል ነው። የጨረቃ ብርሃን ሳይ የጨረቃ ብርሃን ሳይ በቃ መንፈሴ ትንሽ ይታደሳል እንደ አዲስ ነው ምሆነው ማለት ነው። እና ይሄ የማድረግ ልምዱም አለኝ ግን ምንድነው ችግሩ እፈራለሁ ብቻዬን ወጥቼ ማየት። እፈራለሁ በቃ ዝም ብዬ አንዳንዴ ሆረር ፊልም ምናምን አያለሁ እንደውም ድሮ በጣም አይ ነበር። እና ያ ነገር ትንሽ እኔ ላይ ተጽዕኖ አሳድሮብኛል ብዬ አስበላ አሁን ብቻዬን ውጪ ስወጣ አንዳንዴ ቁጭ ብዬ። የጨረቃ ብርሃንን እያየሁ ደስ እያለኝ ቆይና ከዛ የሆነ በቃ መጥፎ ነገር እዛ ሆሮር ፊልም ላይ ያየሁት ነገር። በመሃል ላይ ትዝ ይለኛል እና ከዛ በቃ አንዳንዴ ሮጬም ወደ ቤት ምገባበት ሰዓት አለ። በጣም ነው ሚያስቀው ወላጆቼ ምናምን ቤት ያለው አንቺ ምንድነው የሆንሽው ምናምን ቀልብሽ ይገፈፍ ምናምን ብለው ራሱ ይሰድቡኛል በቃ አተነግጣቸዋለሁ እነሱንም ራሱ ማለት ነው። እና ምንድነው የጨረቃ ብርሃን ሁሌ ባይ በቃ እውነት እንዴት ደስ እንደሚለኝ? ግን ከእኔ ጋ የሆነ ሰው አብሮኝ እንዲሆን ደግሞ እፈልጋለሁ። ማለቴ አንዳንዴ ወላጆቼ እናቴን አብዛኛው ጊዜ እናቴን አሳምኜ ምናምን እንድታይ አረጋታለሁ። ግን እናቴ ለማሳመን በጣም ከባድ ነው። እንደውም አባቴ ይሻላል አባቴ በቃ እሺ እንሂድ ምናምን ይለኛል። እዛ በራችን በራችን አካባቢ ቁጭ ብለን የጨረቃ ብርሃን እናያለን ማለት ነው። በዛው ደግሞ እንከራከራለን ከአባቴ ጋር የሆነ የሆነ ነገር እናነሳና የሆነ ሀሳብ ምናምን እናነሳና ከዛ መከራከር እንጀምራለን ማለት ነው። ከዛ በዛ መሰለኝ እንደውም በጣም ምወደው የጨረቃ ብርሃን ማየት ማለት ነው። ከአባቴ ጋ አሁን የሆነ ሀሳብ እናነሳና ለምሳሌ አሁን ጨረቃ ከፀሀይ ነው አይደል? ብርሃኗን ምትወስደው ስለዚህ ጨረቃ ነው ምትበልጠው ወይስ ፀሀይ ይሄ ምንከራከረው ድሮ። እኔ ሶስተኛ ክፍል ምናምን ያለው ነበር አሁን ራሱ አሁን እንኳን እንደዚህ አይነት አንከራከርም ሌላ ነገር ነው የምንከራከረው። እንጂ ከዛም አሁንም ጨርቃ ከፀሀይ አይደለም ብርሃኗ ቀን ላይ ምትሰበስበው ስለዚህ ማነው ምትበልጠው? ጨረቃ ወይስ ፀሀይ ፀሀይን ነው ምትወጂው በጣም ወይስ ጨረቃ ምናምን ተባብለን በደንብ ነበር ምንከራከረው። አባቴ ደግሞ የሆነ እውቀቴን እንዳሰፋ ነበር ይሄንን ነገር። ሚከራከረኝ ከዛም ከዛ መጀመሪያ በደንብ በደንብ ያሳምነኝና እኔን ይረታኝና ክርክሩ እሱ ያሸንፋል ያሸንፋል በአንደኛው ቀን ማለት ነው። ከዛ አሸነፈኝ ምናምን ብዬ የሆነ ስለዛ ነገር መጽሐፍ አነባለሁ። በዛኛው በቃ ከምሽት ስንመለስ ምናምን መጽሐፍ አንብቤ በሁለተኛው ቀን ጨርቃን ለማየት የጨርቃን በርሃን ለማየት ስንወጣ። ጊዜ እንከራከረ የለ ከዛ አንብቤ አንብቤ ምናምን ስለምመጣ። እኔ በቃ እንደ አዋቂ ምናምን እከራከረዋለሁ ከዛ እኔ እረታዋለሁ ማለት ነው። ክርክሩን እኔ አሸንፋለሁ። ከዛ አባቴ በቃ ደስ ይለዋል ምክንያቱም መጽሐፍ አንብቤያለሁ እንዳነበብኩ ይገባዋል ከዛ ሆን ብሎ ነው እንደውም እንደዛም ሚያደርገው። መጽሐፍ እንዳነብ እኔን ስለሚፈልግ እና እኔ ደግሞ የሆነ መሸነፍ አልወድም። ሆልዴ ክላስ ትምህርት ቤት ለራሱ መሸነፍ አልወድም። እንደውም አንድ ተማሪ ምናምን ከበለጠኝ እንዴትም ብዬ አጥንቼ ምናምን ኬኒስ ነው ምወጣው በሁለተኛው ሰሚስተር ምናምን ማለት ነው። እና እንደዛ አይነት ሰው እንደሆንክ ስለሚያቅ አባቴ። ሆን ብሎ መጀመሪያው ቀን ክርክሩ ያሸንፈኝና ለቀጣይ ቀን አንብቤ መጽሐፍ ምናምን ክርክሩን እኔ እኔ አሸንፈዋለሁ ማለት ነው። አንዳንዴ ራሱ ሆን ብሎ እንዳነበብክ በደንብ እንደተዘጋጀው ካወቀ ሆን ብሎ እንደተሸነፈ ያስመስላል በቃ ምንም ሀሳብ እንደሌለው ምናምን እንዳሳመንኩት ያስበስላል። አንዳንዴ ማለት ነው እና የጨረቃ ብርሃንን ማየት በጣም ነው ምወደው። ስፔሻሊ በተለይ ደግሞ ከአባቴ ጋ ወይ ደግሞ ከእናቴ ጋ ሆኜ በራችን ላይ ሆነን ቁጭ ብለን ስናይ በጣም ነው ደስ ሚለኝ ከሰው ጋ ሆኜ ማለት ነው። ብቻዬን ብዙ ስለምፈራ ብዙ ደስ አይለኝም። ብቻዬን መውጣት በቃ ቅድም እንዳልኩት ያስፈራኛል እና ለዛ ነው።

ጥያቄው የቤት እንስሳ አለ ወይ? ነው የሚለው። እኔ አዎ የቤት እንስሳ አለኝ። ድመትና ውሻ አለኝ። እንደውም ይሄ ጥያቄ ትላንት መልሼው ነበር መሰለኝ ግን ለምን በድጋሚ እንደመጣ አትገባኝም። ግን የቤት አዎ እንስሳ አለኝ። የቤት እንስሳ ያሉኝ ደግሞ ድመትና ውሻ ነው ያሉኝ። አንድ ድመትና አንድ ውሻ ከዛ ድመቴንና ውሻዎቼ፣ ውሻዬን በጣም ነው የምወዳቸው። እነሱን በጣም ነው የሚወዱኝ። እቤት ላይ እኔ ትምህርት ቤት ስሄድ ምንድነው የሚያደርጉት? እዛ ውጪ ተኝተው ምናምን ይቆዩና ሁለቱም ማለት ነው በጣም እንቅልፋሞች ናቸው። ውሻዬም፣ ድመቴም ማለት ነው። ከዛ ድመቴ ስሟ ስሟ ውሮ ነው የምትባለው ድመቴ ማለት ነው። ወሻዬ ደግሞ ቡቺ ነው የሚባለው፣ ሌላ ስም የላቸውም እስካሁን አላወጣሁላቸውም። ከዛ ቡቺና ውሮ እንቅልፋዊ ናቸው፣ ሁሌ ተኝቶ ምናምን ነው የሚቆዩት ማለት ነው። ከዛ ምንድነው እኔ ከትምህርት ቤት ስመለስ ግን በር ሳንኳካ ድምፄ ሲሰሙ ማለት ነው እናቴ ማን ምናምን ሲባል በረ የሚከፍተው ሰው ወይ ደግሞ ሌላ ሰው ከከፈተኝ ደግሞ ማ ሲባል እኔ፣ እኔ ነኝ ምናምን ስል ድምፄን ያውቁታል በቃ። ተነስተው ከእንቅልፋቸው ምናምን ድምፃቸው የነሱን ድምጽ ነው መጀመሪያ እንደው የምሰማው ማለት ነው ከዛም ይቀበሉኛል በቃ። ያ ቡቺ ደግሞ እቅፍ ይለኛል መጥቶ ወደ እኔ ነው ሚ የሚታቀፈው ማለት ነው። ውሮ ዝም ብለው ኩራተኛ ነገር ናት ውሮዬ ኩራተኛ ናት። እኔ እቅፍ እስካደርጋት ነው የምትጠብቀው። አንስቼ ከመሬቱ ላይ እስካቅፋት ነው የምትጠብቀው። ቡቺ ግን ኩራተኛ አይደለም እንደውም ትህትና ያለበት ነው። የእኔ የኔ የኔ ውሻ ማለት ነው። ከዛ በቃ መጥቶ እቅፍ ነው የሚለኝ። ከዛ ሁለቱንም አቅፌያቸው ምናምን ስገባ እሷ ግን ትቀበለኛለች፣ ከተኛችበት ትነሳለች። ግን እንደ ቡቺ ዘላት አትታቀፈኝም፣ እስከማቅፋት ነው ሚያው ሚያው እያለች የምትጠብቀው ማለት ነው። ከዛ አቅፌያቸው ምናምን ቤት ውስጥ እገባና ከዛ እኔ መክሰሴን ምናምን እስከምበላ ድረስ እነሱም መግባቸውን ይበላሉ ከእኔ ጋር አብረው ነው የሚበሉት። ከዛ አብረን ከበላን በኋላ እኔ በቃ ድመት በጣም ነው የምወደው፣ ውሻም በጣም ነው የምወደው። ከዛ ከእነሱ ጋር በጣም ነው የምጫወተው። እንደውም ከቡቺ ጋር ኳስ ምናምን እንጫወታለን። ኳስ በደንብ ነው የሚጫወተው ቡቺ በጣም ይለያል የኛ ውሻ በጣም ነው የሚለየው። እና አጭር ነው ውሻ እና ከእኔ ጋር ነው የሚጫወተው ማለት ነው ኳስ፣ ኳስ አሁን የሆነ ኳስ በወረወርለት ሄዶ ያመጣል፣ ያመጣዋል ምናምን ማለት ነው። ውሮ ግን ሁሌ በቃ እቀፊኝ፣ አሻሽኝ ምናምን እንዳለች ነው በቃ። ሳሻሻት ምናምን ደስ ይላታል። ከዛ ደግሞ ውሮ በጣም ነው የምትቀናው። በውሻው በቡቺ በጣም ነው የምትቀናው ውሮ ማለት ነው። እሱን ከእሱጋ እየተጫወትኩ ካለው ምናምን በቃ መጥታ እግሬ ላይ፣ እግሬ ስር ላይ በቃ መጥታ እንትን ታደርጊኛለች ማለት ነው። ከዛ እንዳሻሻት ምናምን የሆነ ነገር ታደርጋለች። እናም አንዳንዴ ደግሞ ሳያት ራሱ እንደተናደደችና የሆነ ምን እንደፈለገች ካአይኗ ራሱ የሆነ አሁን፣ አሁን ላይ ማንበብ እችላለሁ ብዬ አስባለሁ አንዳንዴ እቀፊኝ፣ በቃ ላሻሻት ከፈለገች፣ ወይ ደግሞ ከተናደደች አንዳንዴ ደግሞ በጣም ሳቅፋት በቃ አንዳንዴ አስጨንቃታለሁ በቃ እየሳምኩ ምናምን በቃ አጨንቃታለሁ አንዳንዴ ማለት ነው። እና እንደዛ ነገር ሲፈጠር ደግሞ እንትን የሆነ የምታሳየው አይነት ከፊቷ የሆነ የምታሳየው ነገር አለ። ካልፈለገች ማለት ነው እና እሱን ነገር የመረዳት አሁን አሁን መረዳት እየቻልኩ ነው እና ያልፈለገችውን ነገር ላለማድረግ እየተቆጠብኩ ነው ግን ምን ማድረግ አትችልም። በቃ አንዳንዴ በቃ ጭብጥ አድርጌ ሰማ አድርጌያት ነው የሚመጣም በጣም ቆንጆዬ ናት በቃ ውርዬ በጣም ቆንጆዬ ናት። እና ሳምያት፣ ሳምያት ነው። የሚለኝ አንዳንዴ አጨንቃታለሁ ማለት ነው። ቡቺ ደግሞ በቃ ሚስኪን ነው በቃ። ዝምተኛ ነው በቃ። አንዴ አይደብረው ሁሌ በቃ ከእኔ ጋር እንደተጫወተ ነው። እንደ ውሮ አያከርፍም ቡቺ ማለት ነው። እና በቃ እኔ ከእነሱ ጋር ስጫወት፣ ከእነሱ ጋር ስውል፣ ከእነሱ ጋር በቃ ጊዜ ሳሳልፍ ምናምን በቃ በጣም ነው ደስ የሚለኝ። እና የእንስሳትም እንትን፣ የእንስሳትም ባህሪ፣ የእንሳት ባህሪ የሚያሳዩት ነገር ደግሞ መረዳት የቻልኩ መስሎ ይሰማኛል። አሁን ቡቺና ውራ ምን እንደፈለጉ ምን እንዳልፈለጉ ነገር ማወቅ እችላለሁ አሁን በራሴ ማለት ነው። እና እኔ ደግሞ መንፈሴ እንዲታደስ በቃ መንፈሴ፣ አእምሮዬ የተረጋጋን እንዲሆን ሰላም እንዲስ፣ ይሰጡኛል ማለት ነው ከእነሱ ጋር ስትጫወት ምናምን ማለት ነው።

ጥያቄ በባህላችሁ ሰርግ እንዴት ይከናወናል? ነው የሚለው። በባህላችን ሰርግ እንዴት ነው የሚከናወነው? መጀመሪያም ማለት ነው ነው መጀመሪያ የሴትና የወንድ ቤተሰቦች አሉ አይደል እና የወንዱ ቤተሰቦች ወደ ሴት ቤተሰቦች ሄደው ማለት የወንድ ቤተሰቦች ሆኖ ትላልቅ ሰዎች ምናምን ማለት ነው። ዝም ብለው ወጣቶች ምናምን አይፈቀድም። ማለቴ ተለቅ ያሉ ሰዎች ምናምን ሄዶ ወደ ሴቷ ቤተሰቦች ኧ የሆነ ለመጠየቅ ማለት ነው ልጃችሁን ስጡን፣ ልጃችሁን ስጡን ምናምን ለማለት እነዛ የወንዱ ቤተሰቦች ወደ ሴቷ ቤተሰቦች ይሄዳሉ እና ያ ስነ ስርዓት ምንድነው የሚባለው ሽምግልና ነው የሚባለው። እና በዛ ሰዓት የሆነ አረቄ ምናምን የሆነ መጠጥ ነገር ይዘው ይሄዳሉ። ወይ ደግሞ ቸኮሌት እንኳን ብዙ የተለመደ አይመስለኝም። የተለመደ አይደለም አዎ በባላችን ቸኮሌት የተለመደ አይደለም። ምንድነው የሚወሰደው አረቄ ነው እንደውም የተለመደው። አሁን አሁን እንደውም ወደ ሌላው መጠጥ እየሄደ። ነው ወደ ወይን ዋይን ምናምን እየሄደ ነው። አንድ አዲስ መጠጥ ሲመጣ ማለት ነው ድሮ ግን አብዛኛው ጊዜ አረቄ ነበር የሚወሰደው። ከዛም ሌላ ነገር ደግሞ አበባም ይወሰዳል መሰለኝ አዎ አበባም ይወሰዳል። ከዛም እነዛ የሴቷ ቤተሰቦች ከተስማሙ እንደውም በድሮ ጊዜ ከሆነ ሴቷም አታውቀውም። ያ የምታገባው ሰውዬ የምታገባው ሰው አታውቀውም። ወንድ ብቻ ነው የሚያውቃት። ወንዱ ያያትና ከዛ ከወደዳት ምናምን ቤተሰቦቹን ይልካል መሰለኝ አሁን ላይ እንደዛ አይደለም። ሴቷም ሴቷም ታውቃለች ማለቴ እነዛ የወንዱ ቤተሰቦች እንደሚመጡ ቤት ምናምን ታውቃለች። አሁን ላይ ማለት ነው። እናም ወላጆቿና እሷም ከተስማሙ ያ ሰርግ ይደረጋል ማለት ነው። ሰርግ ምናምን ይደገሳል ማለት ነው። እና በዚህ ጊዜ በዚህ ጊዜ ሁለት ነገሮች ይከናወናል። ማለቴ አንዳንዴ በየክልሉ ይለያያል። አሁን በትግራይ ላይ በክልሉ ራሱ፣ እነዛ አሁን በትግራይ ክልል ላይ ራሱ ለምሳሌ አዲግራት የሚባል ቦታ አለ። ሌላም መቀሌ ምናምን የሚባል አለ። ሌላም አለ። አሁን ትግራይ ውስጥ ሆኖ ራሱ እኮ ትግራይ ውስጥ ሆኖ ይለያያል። ባህሉ ማለት ነው ለምሳሌ አሁን የአዲግራት ምንድነው የተለመደው በጣም ማለት ነው የሆነ ወንዱ የሆነ ለሴቷ እንትን ይሰጣታል። የሆነ ስጦታ ነገር ስጦታ ምንድነው የሚባለው ጥሎሽ፣ ጥሎሽ ይሰጣታል። ከዛ ለሴቷ ማለት ነው። ከዛ ግን የሴቷ ወላጆች ወይም የሴቷ ቤተሰቦች ምናምን ለወንዱ በቃ የጥሎሽን ያህል ወይም ከዛ በላይ እንደዉም ከዛ በላይ ነው የሚፈልጉት። ከዛ በላይ የሆነ ስጦታ ለወንዱ መስጠት አለባቸው ማለት ነው። በቃ እንደዛ ካልተደረገ አንዳንዴ የሚፋቱበት እድልም አለ። በጣም የሚያስጠላኝ ባህል እንደውም እሱ ነው። አዲግራት ውስጥ የተለመደ ነገር ነው። ትግራይ ውስጥ ማለት ነው እና ያ ወንዱ ጥሎሽ ይሰጣታል። ከዛ ከወላጆቿ ከዛ በላይ የሆነ ነገር ይጠብቃል ማለት ነው። እና አንዳንዴ ለዛም ብለው የሚያገቡ ሰዎች እንዳሉም መረጃው ደርሶኛል። እና ይሄን ነገር ትክክል ነው ብዬ አላስብም። ይሄ ነገር አልወደውም። ይሄ እንደዛ ነገር ማለት ነው። የመቀሌ ደግሞ መቀሌ አካባቢ ደግሞ አብዛኛው ጊዜ ለሴቷ ነው ጥሎሽ የሚሰጠው። ከዛ ምንም ነገር አይጠብቁም ማለቴ ከ ከሴቷ ቤተሰቦች ምንም ነገር አይጠብቁም። ይሄ የተሻለ ነው። አሁን አንድ ማለቴ የሴቷ ቤተሰቦች እኮ ለወንዱ ቤተሰቦች የሆነ ነገር ቢሰጡት፣ በቃ አሪፍ ነው ችግር የለዉም። ግን እንደ ግዴታ መቆጠር የለበትም። ማለቴ ስለፈለጉ ብቻ ነው መስጠት ያለባቸው እንጂ ግዴታ ሆኖባቸው ምናምን መሆን የለበትም። ምክንያቱም አሁን ይሄ የሴቶችን መብትም ራሱ ይጋፋል። አሁን እንደ ትውጣለን በቃ እንደ ጥገኛ ነገር ሴቷ ቤተሰቦች ተቸግረው ለወንድ ቤተሰብ የሆነ ነገር ለዛ ለሚያገባት ሰው የሆነ ነገር በጣም ትልቅ ነገር ተቸግረው ተበድረውም ቢሆን ሲሰጡት ይሄ ምንድነው የሚያሳየው በቃ እንደውም ጥገኛ ነበረች እኮ፣ እንኳንም ወሰድክልን፣ እንኳንም ወሰድካት። እንደዛ ነው የምቆጥረው ለኔ ማለት ነው። ስለዚህ ይሄ ነገር ትንሽ ይደብራል ብዬ አስብ አስባለሁ። እና በቃ ባህላ ባህላዊ ሰርግ እንደዛ ነው የሚከናወነው። ከዛ ሰርግ ይደረጋል። መልስ ምናምን ተብሎ ደግሞ በሶስት ቀን መልስ ይደረጋል። በአሥራ ሁለተኛ ቀን ደግሞ የሆነም እነዛ የወንዱ ቤተሰቦች እና የሴቷ ቤተሰቦች ምናምን ተሰብስበው የሚያከብሩት ነገር አለ። እና በባህላችን ሰርግ እንደዚህ ነው የሚከናወነው ማለት ነው። ቅድም እየገለጽኩት እንደቆየሁት

ጥያቄው ምንድነው የሚለው ዝናብ ሲዘንብ ምን ታደርጋለህ? ነው የሚለው ዝናብ ሲዘንብ እኔ የማደርገው አንደኛ ነገር ምንድነው? ዝናብ ሲዘንብ ማለት ነው ውጪ ላይ ልብስ አጥቤ ለምሳሌ ልብስ አጥቤ አስጥቼ ከሆነ መጀመሪያ ያ ልብስ ወደ ማምጣት ነው የምሯሯጠው ምክንያቱም ሊደርቅ ምናምን ሲል ከሆነ ዚናቡ በውስጥ የሚጥለው ልብሴ እንደ አዲስ ነው። ውሃ የሚበሰብስብኝ ማለት ነው ስለዚህ እንደ በሰብስ ስለምፈልግ ቶሎ ቶሎ አወርደዋለሁ። ማለት ነው ልብሶቼን ማለት ነው። ካሰጠሁበት ቦታ ከገመዱ ላይ ቶሎ ቶሎ አውርጄ ቤት አስገባለሁ ማለት ነው። ሌላ የማደርገው ደግሞ ዝናብ ሲዘንብ ማለት ነው። ውሃ ውሃ አጠራቅማለሁ። የዝናብ ውሃ የጣለው ውሃ አጠራቅማለሁ። ማለት ነው። ይሄ ለምንድነው? የምንጠቀምበት ምስል ለማብሰል ነው ምስር ምናምን አሁን በቧንቧ ውሃ ቶሎ አይበስልም። ቶሎ አይበስልም። ማለት ነው። በዝናብ ውሃ ግን ቶሎ ነው የሚበስለው። ምስር ማለት ነው ምስር ክክ ምናምን የመሳሰሉት እነዛ አይነቶች በአንባ ውሃ ቶሎ ስለማይበስሉ ክክ እና ምስር ለማብሰል የዝናብ ውሃ ስለምንጠቅምበት ትንሽ ውሃ አጠራቅማለሁ። ማለት ነው። እና መሰብ እንትን ሳፋ ነው የማወጣው ሳፋ ሳፋ አውጥቼ አጠራቅማለሁ። ዝናብ ከዝናብ የተጣለው እንዲጠራቀም ውሃው ሰፋ እወጣለሁ ማለት ነው። የማደርገው ዝናብ ሲዘንብ ማለት ነው። ሌላ ምንድነው የማደርገው ቤት ይዘጋውና ቤት ይሆናል። ውሃ ምናምን እንዳይገባ እዘጋውና ምንድነው የማደርገው መስኮት ላይ መስኮት ላይ ይቀመጥና የመስኮት መስኮቱን አልከፍተውም ግን ያ የመስኮት መጋረጃ ምናምን ገልጬ ውጪ እንዴት በቃ ዝናብ ሲጥል በጣም ማየት ደስ ስለሚለኝ ማየት በጣም ነው ደስ የሚለኝ ከዛ ከዛ መስኮቴ ቁጭ ብዬ ውሃ ሲጥል አያለሁ ማለት ነው። እና ድመቴ ደግሞ በቃ እቅፍ ነው የምትለኝ ውሃ በተለይ ደግሞ ውሃ ሲጥል በጣም ስለሚበርዳት መሰለኝ ወደ እኔ መጣ እቅፍ ነው። የምትለው ከዛ እዛ መስኮቴ አጠገብ ሆነን ውሃ ሲጥል እያየሁኝ እኔ ድመቴን አሻሻለሁ ማለት ነው። እና ዝናብ ሲዘንብ ሁሌ እንደዛ ነው የማደርገው ሌላ ነገር ደግሞ ቤታችን ውስጥ የተለመደ ነገር አለ ምንድነው ዝናብ ሲዘምብ ቡና የማፍላት ማለት ነው ቡና አሁን ኢትዮጵያ ላይ የቡና አፈላላጭ ስነ ስርዓት አለው። ዝም ብሎ በማሽን አንድ ሲኒ ተፈልቶ ዝም አይባልም። ኢትዮጵያ ውስጥ የሆነ የቡና ስነ ስርዓት አለ የሆነ ሮኮበት ምናምን ተዘጋጅቶ ከዛ እስከ ሶስተኛ ነው የሚጠጣው አንድ ሁለት ምናምን ሶስት ተብሎ እስከ ሶስተኛ ነው የሚጠጣው። እና ዝናብ ሲዘንብ ሁሌ እናቴ ቡና መጣጣት ደስ ይላታል። እና እኔ ደግሞ ቡና አልጠጣም ቡና ብዙ ጊዜ የቡና ቡና አልጠጣም እኔ ሻይ ነገር ነው የምጠጣው። ሻይ ራሱ ብዙም አልወድም። በቃ እኔ የሆነ ሻይ ብዙም አልወድም ሾርባ ነው እኔ የምወደው። ወተትም ብዙም አይደለሁም ቡናም ቡዝ አይደለሁም በቃ እኔ ማየት ነው ደስ የሚለኝ ቡና እናቴ ስታፈላ ግን ድባቡን ምናምን በጣም ነው ደስ የሚለኝ። እና የቡና ቆርስም እበላለሁ። አሁን ፋንዲሻ ሀምባሻ ወይ ደግሞ ሌላ ነገር ካለ ዝናብ ሲጥል ደግሞ ምንድነው የሚደረገው ቤታችን ሽምብራ የሚባል ነገር አለ። እሱ ነው የሚቆላው እና እሱን መብላት ደግሞ በጣም ነው የምወደው። እና ቡና ሲፈላ በጣም ደስ ይለኛል ከዛ እዛ መስኮቴ መስኮት አካባቢ ሆኜ እናቴም ቡና ያፍላች እያየሁ ድመቴን እያሻሸሁ ነው የማሳልፈው ማለት ነው ዝናብ ሲዘምጥ ከዛም ዝናብ ዘምቦ ሲያልቅ ደግሞ ምንድነው የማደርገው? አንዳንዴ ራሱ ምንድነው የማደርገው? ዝናብ እየዘነበ ራሱ በለስ የሚባል አለ ክረምት ክረምት የሚመጣ ነገር ማለት ነው ክረምት የሚመጣ ስለው ክረምት ነው የሚበስለው ያ ፍሬ ፍሬውን የሚሰጠው ተክሎ በቃ ወደ መበላት የሚደርሰው ክረምት ላይ ነው። እና ክረምት ላይ ውሃ ውሃ ሲጥል ዝናብ ዝናብ ሲጥል ምንድነው አብዛኛው ሰው የሚታየው ነገር በለስ መብላት ነው በቃ ትግራይ ላይ እንደውም ትግራይ ላይ ነው በደንብ በለስ የሚታወቀው አብዛኛው ሰው ዝናብ ሲጥን በለስ ነው መብላት የሚታየው ከእኔ ጀምሮ ማለት ነው። እና አንዳንዴ ዝናብም እየጣለ ምንድነው የማደርገው ጥላዬን ይዤ በለስ ለመግዛት እንሄዳለን ማለት ነው ከዛም በለስ ገዝቼ ገዝቼ እመጣና በቃ ዝናብ ሲዘንብ እያየሁ በለሴን እየበላሁ የቁርስ ቡና ምናምን ካለ ደግሞ ቡና እናቴ ስለምታፈላው ሁሌ ዝናብ ሲዛንብ የቆርስ ቡናም እየበላው ምናምን ነው የማሳልፈው ማለት ነው ድመቴም እያሻሻሁ እናም ሌላ ደግሞ ዝናብ ሲዘንብ ምንድነው ማየቱ ራሱ ደስ ይለኛል። በቃ መመታት ራሱ ዝናብ ቢመታ